አደጋ የሚል ቃል ስትነግር አደጋ ማለት የተለያዩ ጉዳቶች ሲደርሱብን ወይም ደግሞ የተለያዩ በአጋጣሚው ላይ ሊሆን ይችላል በሰው ሰራሽ ወይም ደግሞ በተፈጥሮ ነገሮች እንግዲህ ተነስቶ አደጋ ሊደርስብን ይችላል የተለያዩ አደጋዎች እንግዲህ ሊኖሩ ይችላሉ እነዛን አደጋ እንግዲህ ተቆጣጥረን የማናልፋቸው ከሆነ ወይም ደግሞ በትግስት የማናልፋቸው ከሆነ ወይም ደግሞ ተጠንቅቀን የማናልፋቸው እንግዲህ የተለያዩ ጉዳቶችን ሊያደርሱብን ይችላሉ ማለት ነው። ስለዚህ አደጋን መቆጣጠር አደጋን መቀነስ የምንችለው እንግዲህ አስበን ደግሞ እያወቅን ስራመድ ወይም ደግሞ በጥንቃቄ ማነው ማለት ነው። ስለዚህ የተለያዩ አደጋዎች ሊደርሱብን ይችላሉ የተለያዩ አደጋዎች አሉ ማለት ነው። እንግዲህ አደጋ ማለት ጉዳት ሊሆን ይችላል የአእምሮ ጉዳት ሊሆን ይችላል የአካል ጉዳት ሊሆን ይችላል። የተለያዩ የ የመንፈስም ሊሆን ይችላል የስነ ልቦና ወይም ደግሞ የተለያዩ የአካል ጉዳቶች ሊኖሩ ይችላሉ ማለት ነው። ስለዚህ እነዛን ጉዳቶች በአጠቃላይ አንድ ላይ ጉዳት እንላቸዋለን ማለት ነው። ስለዚህ ጉዳት ማለት እንግዲህ የተለያዩ ጉዳቶች ሊኖሩ ይችላሉ። የተለያዩ ጉዳት አይነቶች አሉ ከነዛ ሞስት እንግዲህ መጀመሪያ እንግዲህ የአካላዊ ጉዳትን ለማየት እንሞክራለን። እንግዲህ አካላዊ ግዳት ማለት እንግዲህ የተለያዩ በተለያየ ጊዜ በተለያየ ሁኔታ በተለያዩ አካባቢ እንግዲህ በተለያዩ ጉዳቶች ሊፈጠሩ ይችላሉ። ከነዛ አምስት እንግዲህ የመጀመሪያው የአካል ጉዳት ውስጥ የሚመደበው እንግዲህ ምንድ ነው? የሚባል የመጀመሪያ አካል ጉዳት ሊሆን የሚችለው የመኪና አደጋ ሊሆን ይችላል ማለት ነው። ስለዚህ አደጋ እንግዲህ የተለያዩ አደጋዎች ሊኖሩ ይችላሉ የተለያዩ የአደጋ አይነቶች ሊኖሩ ይችላሉ። ከነዛ አምስት እንግዲህ የመጀመሪያው ምንድ ነው? ቢባል የመኪና አደጋ ነው ማለት ነው። እንግዲህ መኪኖች በጥንቃቄ የማይጓዙ ከሆኑ መኪኖች በጥንቃቄ የማይሄዱ ከሆነ መኪኖች በጥንቃቄ የማይነዱ ከሆነ ወይም ደግሞ ሹፌሮች በስርዓት የማይነዱ ከሆነ እንግዲህ የተለያዩ ጉዳቶችን እያመጡብናል ማለት ነው። ስለዚህ ያን የአካል ጉዳት ወይም ደግሞ የ አካልም የመንፈሳዊም ጉዳት ያደርስብናል። ማጥናት ስለዚህ የተለያዩ መኪናዎች ለምሳሌ ሹፌሮች ጠጥተው የሚናዱ ከሆነ ወይም ደግሞ እያጨሱ እየቃሙ የሚናዱ ከሆነ እንግዲህ መስመራቸውን ስተው ወይም ደግሞ መኪናውን መቆጣጠር አቅቷቸው ሊጋጩ ይችላሉ ማለት ነው። በዛን ጊዜ እንግዲህ የተለያዩ ጉዳቶች እነሱም ላይ ሆነው ከፊቴ ያለው ሰው መኪና ላይ ጉዳት ያደርሳሉ ማለት ነው። ስለዚህ ያን ጊዜ አደጋ ይፈጠራል ማለት ነው። ስለዚህ አደጋ ማለት የተለያዩ ጉዳቶች የንብረትም ጉዳት ሊሆን ይችላል የተለያዩ የንብረትም ውድመቶች ሊሆን ይችላሉ የተለያዩ የሰው ህይወት ማለፍም ሊሆን ይችላል የሰው ህይወት ማቁሰልም መጎዳትም ሊሆን ይችላል ማለት ነው። ስለዚህ እነዛም በአጠቃላይ አንድ ላይ ጉዳት እንላቸዋለን ማለት ነው። ስለዚህም የተለያዩ ጉዳቶች ሊከሰቱ ይችላሉ የተለያዩ ጉዳቶች ሊነሱ ይችላሉ። እነዛን ጉዳቶች እንግዲህ በጥንቃቄ የማናልፍ ከሆነ በጠባብ የማናልፋቸው ከሆነ ወይም ደግሞ ተጠንቅቀን የማን የማን ስራ ከሆነ ስራችንን ሆነ በስራ አጋጣሚ ሊከሰት ይችላል በተለያዩ ጉዳዮች እንግዲህ አደጋ ሊፈጠር ይችላል ማለት ነው። ስለዚህ ሰው ሰራሽ ሀገር አደጋ አለ ተፈጥሮአዊ አደጋ አለ ማለት ነው። ስለዚህ ተፈጥሮ አደጋ የሚባሉት እንግዲህ ጎርፍ ሊሆን ይችላል የተለያዩ ውሃ ሲወስደን። የተለያዩ መብረቅ ሲወርድ ምናምን የተለያዩ እንግዲህ ሰው ሰራሽ የምንላቸው ደግሞ እንግዲህ የተለያየ በተለያየ ጊዜ በተለያየ ሁኔታ እንግዲህ የሰዎች ልጆች ለመንቀሳቀሻነት ወይም ደግሞ ህይወትን ለማፍተን ወይም ደግሞ ህይወትን አለምን ፈጣን ለማድረግ የተጠቀሙበት ነገር ወይም ደግሞ ለሰው ልጆች ይረዳሉ ብለው የፈጠሯቸው ነገር ነው። እንደ መኪና አይነት ነገሮች ወይም ደግሞ የተለያዩ ማሽኖች እንግዲህ የሰው ልጅ ሊቆርጡ ይችላሉ የሰው ልጅ ሊጎዱ ይችላሉ ማለት ነው። ስለዚህ ያን ጊዜ አደጋ ይፈጠራል ማለት ነው። ስለዚህ አደጋ ማለት ብዙ ጉዳቶች ያካተተ አንድ ላይ ሲጠራ እንግዲህ አደጋ ይባላል ማለት ነው። ስለዚህ ብዙ ጉዳቶች ሊኖሩ ይችላሉ የመንፈሳዊም የአካላዊም የአእምሮውም ጉዳት የተለያዩ እንግዲህ ጉዳቶች ይኖራሉ እነዛን እንግዲህ በአጠቃላይ አደጋ እንላቸዋለን ማለት ነው። እንግዲህ አደጋ ማለት በተወሰነ ሰዓት በተወሰነ ሁኔታ በተወሰነ አካባቢ የሚደርስ እንግዲህ የተለያየ አደጋ ሊኖር ይችላል ማለት ነው። ስለዚህ እነዛ በአጠቃላይ እንግዲህ አደጋ በማለት እንጠራቸዋለን ማለት ነው። ስለዚህ የተለያየ ሰዎች ሊጎዱ ይችላሉ የተለያዩ ሰዎች ሊወድቁ ይችላሉ የተለያዩ ሰዎች እንቅፋት ምቶቻቸውን ሊወርቁ ይችላሉ የተለያዩ ሰዎች ከሰው ጋር ተጣልተው ሊሆን ይችላል የተለያዩ ሰዎች መኪና አጋጥሟቸው ሊሆን ይችላል ትራይዬ ነገር ሲያጋጥማቸው እንግዲህ ያን ጊዜ። አደጋ በማንደርስበት መጥራት ነው ስለዚህ የትራን ወደዛው ውጪን ለማስነሳት አንድ መሆን የትራን

ቀኝ ማለት እንግዲህ የተለያዩ ነገሮችን ልንገልፅበት የምንችል ነገር ነው። እንግዲህ ቀኝ ማለት። ቀኝ ማለት እንግዲህ መልካም ጎን ማለት ነው። ቀኝ ማለት ደጋፊ ማለት ነው። ቀኝ ማለት። ብርቱ ማለት ነው። ቀኝ ማለት በጣም ብዙ ነገሮችን ልንለው የምንችለው እንግዲህ ነው ማለት ነው። እንግዲህ የመጀመሪያው ቀኝ የሚባል ሊባል የሚችለው እንግዲህ የመጀመሪያው ቀኝ የሚባለው ከእጃችን አንደኛው ነው ማለት ነው። እንግዲህ በቀኝ ጎናችን ያለው ወይም ደግሞ በአንዱ ጎናችን ያለው ደግሞ ግራ ይባላል በአንዱ ጎናችን ያለው ቀኝ ይባላል ማለት ነው። ስለዚህ ቀኝ ማለት የጠንካራ ምሳሌ እንግዲህ እጃችንን ስናየው ከግራ እጃችን ይልቅ ቀኝ እጃችን ጠንካራ ነው። ቀኝ እጃችን የተሻለ ነገር መሸከም ይችላል። ቀኝ እጃችን የተሻለ ስራን መስራት ይችላል። ቀኝ እጃችን የምንመገብበት ነው ቀኝ እጃችን በጣም ብዙ ስራዎችን ልንሰራበት የምንችለው እጃችን ነው ማለት ነው። ስለዚህ ቀኝ ማለት እንግዲህ የጥንካሬ ቀኝ ማለት እንግዲህ የስልጣኔ ቀኝ ማለት እንግዲህ የደጋፊ ቀኝ ማለት እንግዲህ የወንድምነት ቀኝ ማለት እንግዲህ የአባልነት ምሳሌ ነው ማለት ነው። ስለዚህ ከእጃችንን ጀምረን እንግዲህ ስናየው በቀኛችን ብዙ ስራዎችን እንሰራለን በቀኝ እጃችን ብዙ ተግባራትን እተገብራለሁ በቀኝ እጃችን እንግዲህ የተለያዩ ሸክሞችንም ሆነ የተለያዩ ነገሮችን መጀመሪያ ስንይዝ እንግዲህ በቀኝ እጃችን ነው የሚቀናን ማለት ነው። ስለዚህ በቀኝ እጃችን የምናደርገው ነገር ቀላል ሊሆንልን ይችላል ነገር ግን በግራ እጃችን ከባድ ሊሆንብን ይችላል። ስለዚህ ቀኝ እጃችን በጣም አሪፍ ነው ማለት ነው። ከዛ በተጨማሪ እንዲህ ከእንቅልፋችን ስንናሳ በቀኝ አውለን እንላለን እንግዲህ በቀኝ አውለን ማለታችን ለምንድነው? የሚባል እንግዲህ የተለያዩ አደጋዎች እንዳይደርሱብን የተለያዩ ችግሮች እንዳይፈጠሩብን የተለያዩ እድሎችን እንድናገኝ እንደውም የተለያዩ ጥሩ ጥሩ ነገሮችን እንድናገኝ በቀኝ አውለን ብለን ከእንቅልፋችን እንነሳለን ማለት ነው። ስለዚህ በቀኝ አውለን ማለት እንግዲህ የተለያዩ ሀሳቦችን ለምሳሌ የደስታን ሊይዝ ይችላል። የተለያዩ ምግቦችን የሚበላበት ቀን አርገን የተለያዩ ደስ የምትሰኝበት ቀን አርግልኝ ማለት ነው ማለት ነው። ስለዚህ የተለያዩ ደስታዎችን ለመግለጽ የምንጠቀምበት የተለያዩ ድጋፎችን ለመግለጽ የምጠቀምበት እንግዲህ ቀኝ እጃችን የብርታት ምሳሌ ቀኝ እጃችን ብዙ ነገሮች ምሳሌ ነው ማለት ነው። ከዛ አንፃር እንግዲህ አይተን በቀኝ አውለን በማለት እንግዲህ ከእንቅልፋችን ስንነሳ የተናገርን እንነሳለን ማለት ነው። ስለዚህ በቀኝ አውለኝ ማለት ከሰዎች ጋር ሳልጣላ ከሰዎች ጋር ሳልኳራረፍ ከሰዎች ጋር ሳልጨቃጨቅ እንደውም የተሻለ እድልን አግች ከሰዎች ጋ ተስማምቼ ከሰዎች ጋ ተፋቀሬ የምውልበትን ቀን እንግዲህ ስጠኝ ወይም ደግሞ አድርግልኝ ማለት ነው ማለት ነው። ስለዚህ በቀኝ አውለኝ ማለት እንደዛ ልንጠቀምበት እንችላለን ስለዚህ የተለያዩ ነገሮችን ልንል እንችላለን የተለያዩ ሀሳቦችን ልናነሳ እንችላለን ነገር ግን በቀኝ አውለኝ የምንለው እንግዲህ ለዛ ነው። እንግዲህ መኪና ነጂዎችም እንግዲህ በቀኝ ነው የሚነዱት በቀኝ ሲነዱ ጥንቃቄ ይኖራቸዋል በቀኝ ሲነዱ ይመቻቸዋል በቀኝ ሲነዱ እንግዲህ መኪኖችን የተሻለ ነገርን ያገኛሉሁ ማለት ነው። ስለዚህ መኪኖችን ሲነዱ በቀኝ በኩል ሆኖ በቀኝ በኩል ሆኖ እንግዲህ ይነዳሉ ማለት ነው። ስለዚህ በቀኝ ያለው መንገድ ይዘው ሲሄዱ አደጋ አይደርስባቸውም አደጋ እንዳይደርስባቸው ለጥንቃቄ ይጠቅማቸዋል ማለት ነው። ስለዚህ በቀኝ አውለኝ የሚሉትም ለዛ ነው እንግዲህ መኪና ነጂዎች ወይም ደግሞ ሹፌሮች በብዛት እንደዛ ብለው ይነሳሉ ማለት ነው። ስለዚህ የተለያዩ ነገሮችን ለማድረግ የሚመች የተለያዩ ነገሮችን ለመተግበር የሚመች ለመከወን የሚመች እንግዲህ ቀኝ እጃችን ነው ማለት ነው። ስለዚህ በቀኝ አወለኝ የሚለው ሀሳብን መያዝ እንችላለን። ከዛ በተጨማሪ እንግዲህ በቀኝ ማለት እንግዲህ በመንፈሳዊ ዊነት ነገር ስናየው ደግሞ መንፈሳዊ ላይ እንግዲህ በቀኝ አውለኝ በቀኝ ደግሞ በቀኝ ማለት እንግዲህ ፈጣሪ እንግዲህ ጻድቃን በቀኙ ያቆማል። ሀጣን በግራው ያቆማል የሚባል ነገር አለ። እንግዲህ ያን ነገር የምናደርግበት ወይም ደግሞ በቀኝ ከቆምን ጸጋን በረከትን የምንቀበልበት ሽልማትን የምንቀበልበት ነው ማለት ነው። ስለዚህ በቀኝ የምንቆም ከሆነ የተለያዩ ሽልማቶችን የምናገኝበት የተለያዩ በረከቶችን የምናገኝበት ነው ማለት ነው። ስለዚህ በቀኝ የሚቆም ጻድቅ ነው በቀኝ የሚቆም ጥሩ ሰው ነው ማለት ነው። ስለዚህ በቀኝ አቁመን የምንለውም ደግሞ ከዛ አንፃር ሊሆን ይችላል ማለት ነው። ከዛ በተጨማሪ እንግዲህ ቀኝ አዝማች ሚባሉ ባለስልጣናት ወይም ደግሞ የስልጣን መገለጫ ሊኖር ይችላል ወይም ደግሞ ቀኝ እጂ የሚባል ደጋፊ ወይም ደግሞ በጣም ተወዳጅ ሰው ሊኖር ይችላል ማለት ነው። ስለዚህ እነዛን አይነቶች ሰዎች እንግዲህ ቀኝ እጄ ወይም ደግሞ በጣም የምንወዳቸውን ሰዎች ቀኝ እጄ እንላለን ማለት ነው። ስለዚህ በጣም የኔ ደጋፊ እኔ አበርታቺ የኔ ጠቃሚ ማለት ነው። ስለዚህ ቀኝ ማለት ብዙ ሚስጥሮች

በረዶ በረዶ እንግዲህ የሚገኘው መጀመሪያ የተለያዩ ውሃዎች በፀሀይ አማካኝነት ሊሆን ይችላል በእሳት አማካኝነት ሊሆን ይችላል ተነው ወደ ሰማይ ይሄዳሉ ማለት ነው። እንግዲህ እነዛ በረዶች ወደ ሰማይ ከሄዱ በኋላ ሰማይ ላይ የተለያዩ በረዶች ሊሰሩ ይችላሉ ማለት ነው። ለምሳሌ እንግዲህ ውሃው ሲጠራቀም አንድ ላይ በትነት አማካኝነት ሄዶ ደመና ውስጥ እንግዲህ ይጠራቀማል ሰማይ ላይ እንግዲህ የተለያዩ ቅዝቃዜዎች አሉ የተለያዩ እዛ ሙቀት ስለሌለ የተለያዩ ቅዝቃዜዎች ስላሉ እንግዲህ ውሃው የተነነው ውሃ እንግዲህ ይቀዘቅዛል ወይም ደግሞ ሲቀዘቅዝ እዛ በረዶን ይሰራል ማለት ነው እንግዲህ በዝናብ አማካኝነት በረዶ ወደ መሬት ይወርዳል የሚል አለ ማለት ነው። ስለዚህ የተለያዩ በዝናብ ጊዜ ሚወርዱ በረዶዎች ይኖራሉ፤ የተለያዩ በዝናብ ጊዜ ሚነሱ በረዶዎች ይኖራሉ ማለት ነው። እንግዲህ እነዛ በረዶዎች የሚመጡት በትነት አማካኝነት ከሄዱ ከሀይቆች ሊሆን ይችላል ከወንዞች ሊሆን ይችላል ከተለያዩ ምግብ ስንሰራ በእሳት አማካኝነት ከሚተኑ ደግሞ የተለያዩ ውሃ ስናፈላ ይሆናል ምግብ ስንሰራ የተለያዩ ነገሮችን ስንሰራ የሚተኑ ነገሮች እንግዲህ ተጠራቅመው አንድ ላይ ወደ ምድር ሲመለሱ እንግዲህ በረዶውን ይጥላል ማለት ነው። ዝናብ አንዳንድ ጊዜ በረዶን በሚጥልበት ጊዜ የዛነ እንግዲህ በረዶ እንላለን ማለት ነው። ስለዚህ በረዶ የሚሰራው ከዛ ነው ብዬ አስባለሁ። ከዛ በተጨማሪ እንግዲህ የተለያዩ ቅዝቃዜ ያለባቸው አካባቢ ለምሳሌ እንደ አንታርቲካ አይነት እንግዲህ የተለያየ በጣም ቀዝቃዛ የሆነ ቦታ በጣም ሙቀት ምንም የሌለበት ቦታ እንግዲህ የተለያዩ በጣም በጣም ዉርጭ የሆኑ ቦታዎች እንግዲህ በረዶን ያቆራሉ ማለት ነው። ለምሳሌ እንግዲህ ውሃዎች ሊኖሩ ይችላሉ መጀመሪያ ነኝ እንግዲህ ያ ቅዝቃዜ ሲነብሳባቸው ቅዝቃዜ ሲሆንባቸው እንግዲህ ውሃዎች ወደ በረዶነት ይቀየራሉ ማለት ነው ስለዚህ የተለያዩ ውሃዎች ሊኖሩ ይችላሉ የተለያዩ እነዛ ውሃዎች እንግዲህ ወደ በረዶነት ይቀየራሉ ማለት ነው። ስለዚህ በረዶ የሚባለው በተለያየ አካባቢ ሊኖር ይችላል በአንታርቲካ በብዛት የሚገኝ እንግዲህ የበረዶ አይነት ወይም ደግሞ ነጭ የሆነ ሲያዩት ነጭ የሆነ ደግሞ ውሃ ወይም ደግሞ ሙቀት ሲነካው የሚቀልጥ ወደ ውሃነት የሚቀየር እንግዲህ ያ በረዶ እንለዋለን ማለት ነው በረዶ ማለት እንግዲህ በጣም ቀዝቃዛ የሆነ ለሰዎች ልጆች የማይመች ቦታ ወይም ደግሞ ለሰዎች ልጆች የማይሆን ቦታ ነው ማለት ነው። ምክንያቱም የሰው ልጆች ሙቀትን ይፈልጋሉ የሰው ልጆች ሙቀትን ይመኛሉ ማለት ያለሙቀት መኖር አይችልም ስለዚህ ያ ግን በረዶ በረዶ ማለት እንግዲህ ለሰው ልጆች ለመኖር የማይመች ቦታ ነው ማለት ነው። ስለዚህ ያ ቦታ እንግዲህ በጣም ቀዝቃዛ በጣም ዉርጭ የሆነ እና ከተለያዩ ውሃዎችን ወደ በረዶነት የቀየረ ቦታ ነው ማለት ነው ስለዚህ ያ በረዶ የሚባለው ያ የተቀየረው ውሃ ወይም ደግሞ ወደ ነጭነት የተቀየረው ወይም ደግሞ ወደ ጠጣርነት የተቀየረ ውሃ በረዶ እንለዋለን ማለት ነው ከዛ በተጨማሪ እንግዲህ የተለያዩ በረዶዎች ሊኖሩ ይችላሉ የተለያዩ የበረዶ ህይወታቶች ሊኖሩ ይችላሉ ከነዛ አምስት እንግዲህ ሰው ሰራሽ በረዶዎች አሉ። እንግዲህ ከተፈጥሮ በረዶዎችን ካየን በኋላ እነዛ ተፈጥሮ በረዶዎች በሙቀት አማካኝነት ተነው ወይም ደግሞ በቅዝቃዜው ምክንያት እንግዲህ ደድረው ወይም ደግሞ ደርቀው ወደ በረዶነት ተቀየሩ አሉ ከነዛ በተጨማሪ እንግዲህ በሰው ልጅ ወይም ደግሞ በሰው ሰራሽ አማካኝነት ወደ በረዶነት የሚቀየሩ ነገሮች አሉ ማለት ነው እንግዲህ የተለያዩ ፍሪጆች አሉ የተለያዩ ማቀዝቀዣዎች አሉ እነዛን ማቀዝቀዣዎች በመጠቀም እነዛን ቀዝቀዛዎች በመጠቀም እንግዲህ የተለያዩ በረዶዎችን መስራት እንችላለን ማለት ነው። እንግዲህ ህፃናት ሊጠቡት የሚችሉ ወይም ደግሞ ሊጠጡት የሚችሉ የበረዶ አይነት አለ። ያን በረዶ እንግዲህ የተለያዩ ነገሮች ወይም ደግሞ ጆሊጁሶች ሊሆን ይችላሉ የተለያዩ ከለሮችን ይዞ የሚሰራ ለህፃናት የሚሆን እንግዲህ በረዶ ወይም ደግሞ ጀላቲ ሚባል አለ ማለት ነው እንግዲህ ያ ለህፃናት የሚሆን ወይም ደግሞ ህፃናት የሚጠጡት ሲሞቃቸው ሊሆን ይችላል የተለያዩ ጊዜያት እንግዲህ መቀዝቀዝ ሲፈልጉ ያን ነገር ይጠጡታል ማለት ነው። ከዛ በተጨማሪ እንግዲህ በመቀዝቀዣው አማካኝነት የተለያዩ ውሃዎችን በማቀዝቀዝ ወይም ደግሞ የተለያዩ የተለያዩ መጠጦችን በማቀዝቀዝ ወደ በረዶነት መቀየር ይቻላል ማለት ነው። ስለዚህ እነዛን በወደ በረዶነት የቀየርናቸውን ውሃዎች የቀየርናቸው መጠጦች እንግዲህ በተለያየ ጊዜ በብርጭቆ በማድረግ እንግዲህ ልንጠቀማቸው ወይም ደግሞ ለንጠጣቸው የምንችላቸው መጠጦች ናቸው ማለት ነው። ስለዚህ በረዶ ማለት ከብዙ አንፃር ልናየው የምንችለው ከብዙ ሁኔታ አንፃር ልናየው ምንችለው፤ ከሰማይ በዝናብ አማካኝነት የሚወርድ ከምድር በቅስቀሴ አማካኝነት የቀዘቀዘ ደግሞ በሰው ሰራሽ አማካኝነት ደግሞ በመቀዝቀዣዎች ወይም በፍርዝዶች የሚቀዘቅዝ እንግዲህ የበረዶ አይነት አለ ማለት ነው ስለዚህ በረዶ ማለት የተጋገረው ወይም ደግሞ በጣም ፈሳሽ የነበረው ነገር ወደ ጠጣርነት የተቀየረበት መልኩ ነጭ ሆኖ ወይም ደግሞ የሚያንፀባርቅ ብርሃን ያለው

ቡና ቡና እንግዲህ በብዙ ነገሮች የምንጠቀመው ነው ቡና። መጀመሪያ እንግዲህ የተለያዩ ቸግኞችን እንተክላለን ቡና የተለያዩ ችግኞችን ተክለን የተለያዩ ችግኞችን ካመረጥን በኋላ ወይም ደግሞ የተለያዩ ችግኞችን ከተከልን በኋላ ያንን ችግኝ በየተንከባከበን ውሃ እያጠጣን ሊሆን ይችላል እየኮተኮትን እናሳድገዋለን ማለት ነው። እንግዲህ ያን ችግኝ በስርዓት ካሳደግነው በኋላ ፍሬ ይዝልናል ያፍሬ እንግዲህ የቡና አፍሬ ሊሆን ይችላል ማለት ነው። እንግዲህ ያ ቡና ፍሬ ካፈራልን በኋላ ያ ቡና ፍሬን ከያዘልን በኋላ ቀይ ቀይ ይሆናል ለመጀመሪያ አረንጓዴ ነበረ ከዛ ወደ ቀይነት ሲያፈራ ወይም ደግሞ ሲይዝ ወደ አረንጓዴና ወደ ቀይነት ይቀየራል ማለት ነው። ያ ቀይ ሲሆን እንግዲህ ቡናዎችን እንለቅማቸዋለን ቡናዎችን በጥንቃቄ ከለቀመን በኋላ ከዛ እናሰጠዋለን ማለት ነው። እንግዲህ ያን ቡና ካሰጣነው በኋላ ይደርቃል ያ ሲደርቅ እንግዲህ ወደ ጥቁርነት ይቀየራል ማለት ነው። ያ እንግዲህ ከደረቀ በኋላ በወፍጮ ሊሆን ይችላል በተለያዩ ነገሮች እናስፈለፍለዋለን ያን ቡና ካስፈለፈልነው በኋላ ወደ ትክክለኛ ቡናነት ወይም ደግሞ የተከፈሉ ቡናዎች ሊሆን ይችላል ማለት ነው። ንጹህ ቡናውን እናገኘዋለን ማለት ነው። ከዛ ያን ንጹህ ቡና ካገኘን በኋላ እንግዲህ ያን ያንን ጽሁፍ ቡናን ካገኘን በኋላ ምን እናደርጋለን ቢባል እንግዲህ የተለያዩ ቡና እልንጠጣ ስንፈልግ ወይም ደግሞ ቡና ልንሸጥ በኪሎም ልንሸጥ እንችላለን። እንግዲህ ቡናን በኪሎ ወይም ደግሞ በኪሎ እያደረግን ድፍኑን ቡናው ሊሆን ይችላል ወይም ደግሞ የተከካውን ቡና እንግዲህ በተለያየ አማካኝነት እንግዲህ ልንሸጠው እንችላለን ማለት ነው። ያን ቡና እንግዲህ አንደኛ ጥቅሙ ለምንድነው ቢባል ለገቢ ምንጭነት ነው። እንግዲህ የኢትዮጵያ ሀገራችን እንግዲህ የተለያየ ቡናዎችን ወደ ውጭ በመላክ ትታወቀለች እንግዲህ አንዱ የገቢ ምንጯ እንግዲህ ቡና ነው ማለት ነው። ስለዚህ ቡና ለግለሰቡም ሆነ ለቤተሰብ ብሎም ደግሞ ለሀገር የገቢ ምንጭ መሆን ይችላል ማለት ነው። ስለዚህ የተለያዩ ገንዘቦችን ለመስራት የተለያዩ ብሮችን ለማከማቸት እንግዲህ የተለያዩ ቡናዎችን በማምረት በመተከል በመፍጨት እና በማስፈልፈል የተለያዩ ቡናዎችን ወደ ውጭም መላክ ይቻላል ወደ ቤት ውስጥም መተከል ይችላል ለገበያም መዋል ይችላል ማለት ነው። ስለዚህ የተለያዩ ቡናዎችን በመምረጥ የተለያዩ ቡናዎችን በመትከል ሊሆን ይችላል የተለያዩ ቡናዎችን በመምረጥ እንግዲህ ለገበያ ማቅረብ ይቻላል ማት ነው። ስለዚህ ከገበያ የምናገኘው ትርፍን እናገኛለን እንግዲህ ሽጠን ትርፍን እናገኛለን የተለያዩ ነገሮችን የምንፈልጋቸውን ነገሮች እንግዲህ መግዛት እንችላለን ማለት ነው። ስለዚህም ቡናን በመሸጥ ቡናን በመጠቀም እንግዲህ የተለያዩ ወደፊት የምንፈልጋቸውን ህይወታችንን ማስተካከል የምንችልበት መንገድ ነው ማለት ነው። ስለዚህ የተለያዩ ቡናዎችን በመሸጥ የተለያዩ ቡናዎችን በመሸጥ እንግዲህ የቡና ፋብሪካዎችን በመክፈት ሊሆን ይችላል። የተለያዩ ነገሮችን በማድረግ እንግዲህ አንደኛ ለራሳችን የገቢ ምንጫችን ወይም ደግሞ የምንፈልገውን ማድረግ እንችላለን በትርፉ ማለት ነው። ከዛ በተጨማሪ የቤተሰቦቻችን ህይወትን የምንቀይርበት ከዛም አልፎ ደግሞ ለማህበረሰቡ የስራ እድልን የምንፈጥርበት አንዱ መንገድ ነው ማለት ነው። ስለዚህ ቡና ለመቅመ ለመልቀም ሰው ያስፈልጋል ቡና ለመትከል ሰው ያስፈልጋል ቡና ለመፈርፈር ሰው ያስፈልጋል። ስለዚህ እነዛን ሁሉ ስራዎች የሚሰራ ሰው ነውና ስለዚህ የተለያዩ ሰዎችን በመቅጠር እንግዲህ የተለያዩ ስራዎችን በመሰረት ለእነሱም መጥቀም ይቻላል ለራሳችንም ትርፍን ማግኘት እንችላለን ማለት ነው። ስለዚህ እኛንም ቤተሰቦቻችንም ሀገራችንንም የምንጠቅምበት አንድ የገቢ ምንጭ ቡናን ነው ማት ነው። ስለዚህ የተለያዩ ቡናዎችን በመምረጥ ወደ ውጭ ልንልክ እንችላለን የተለያዩ ቡናዎችን በመምረጥ የምትለያዩ ነገሮችን ልናረግ እንችላለን ማለት ነው። ስለዚህ ቡናን ማምረት በጣም ጠቃሚ ነገር ነው ማለት ነው። ስለዚህ ያንን እንጠቀምበታለን ከዛ በተጨማሪ እንግዲህ ቡናን በመቁላት ሆነ በተለያዩ ነገሮች አድርገን እንግዲህ ልናፈላው እንችላለን እንግዲህ ያን ቡና አፍልተን እንግዲህ ልንጠጣው እንችላለን ማት ነው። ስለዚህ ቡና ለመጠጣነት ደስ የሚል በጣም የሚጣፍጥ እና በጣም ደስ የሚል በተለያዩ ነገሮች አድርገን ልንጠጣ የምንችለው የቡና አይነት ነው ማለት ነው። እንግዲህ ቡና ብዙ ሰዎች ይጠቀማሉ ቡና ሰው ብዙ ሰዎችን ይጠቀማሉ ያን ቡና ግን በጥንቃቄ ልንጠጣው ይገባል። ምክንያቱም ወደ ሱስ ሊከተን ስለሚችል የተለያዩ ሱሶችን ሊያስይዘን ስለሚችል ቡናን በአግባቡ ብንጠጣው እንግዲህ አሪፍ ነገር እናገኝበታለን ማለት ነው። ምክንያቱም ቡና እድሜህን ይጨምራል የሚባል ነገር አለው። እንግዲህ ቡና እድሜን ይጨምራል የሚባል ነገር አለው። ስለዚህ ቡናዎችን በብተታት ቡናዎችን በአግባቡ በመጠጣት እንግዲህ የተለያዩ ነገር ጥቅማ ጥቅሞችን የተለያዩ ንጥረ ነገሮችን ማግኘት እንችላለን ማለት ነው። ስለዚህ ቡና ለሰው ልጅ አስፈላጊ ነው። ቡናን ልንሸጠው እንችላለን ቡናን አፈልተንም ሆነ ጥሬውን ልንሸጠው እንችላለን በዛን ጊዜ ገቢዎችን ልናገኝ እንችላለን። ከዛ በተጨማሪ ደግሞ የተለያዩ የተለያዩ ገንዘቦችን ከማግኘትም በተጨማሪ ደግሞ ጠጥተን ልንጠቀምበት ጠጥተን ልንረካበት የሚችል እንግዲህ የቡና አይነት ነው ማለት ነው። ስለዚህ ወደ ውጭም እንድንልከው የምንችል ወደ ልናደርገው የምንችል ብዙ ጥ

እሽ አመሰግናለሁ። አመሰግናለሁ የሚል ቃል ነው የደረሰኝ። እንግዲህ አመሰግናለሁ ማለት እንግዲህ የተለያዩ ድጋፎች ሲደረጉን፣ የተለያዩ እርዳታዎች ሲደረጉልን፣ የተለያዩ መፍትሄዎች ሲያመጡልን ሰዎች እንግዲህ በተለያየ መልኩ ሰዎችን ልናመሰግን እንችላለን ማለት ነው። እንግዲህ የምስጋና አይነት ሲል ሲሆን እንግዲህ አመሰግናለሁ እንላለን። ማለት ነው። ስለዚህ የተለያዩ ድጋፎችን ስናገኝ የተለያዩ ሀሳቦችን ሲነግሩን የተለያዩ ነገሮችን ሲያደርጉልን እንግዲህ አመሰግናለሁ ልንል እንችላለን ማለት ነው። እንግዲህ አመሰግናለሁ ስንል ብዙ ጥቅሞችን እናገኛለን። ከነዛ ውስጥ እንግዲህ ትህትናን፣ የትህትና መገለጫ ነው። ከዛ በተጨማሪ ሰውን ማክበር ምልክት ነው። እንግዲህ የተለያዩ ሰዎችን አመሰግራለሁ ስንል እንግዲህ ምስጋና አመሰግናለሁ ስንል እንግዲህ ብዙ ጥቅሞችን ልናገኝበት የሚችል ነው። እንግዲህ ወደፊት የበለጠ ሊረዱን የሚችሉ፣ ወደፊት ሊያግዙን የሚችሉ ሰዎች እንግዲህ አመሰግናለሁ ስንላቸው የበለጠ የሚበረታቱበት የበለጠ የሚደሰቱበት ነገር ነው ማለት ነው። ስለዚህ ሰዎችን አመሰግናለሁ በማለታችን ብቻ ብዙ ጥቅሞችን ልናገኝ እንችላለን ማለት ነው። ከዛ በተጨማሪ እንግዲህ አመሰግናለሁ ስንል ለኛም የትህትና ምልክት ነው። የተሻለ የእውቀት መልእክት ነው ማለት ነው። ስለዚህ ሰውን ማመስገን ይገባ። ሰውን ማመስገን የተለያዩ ነገሮችን ሊያደርጉልን ይችላሉ፣ የተለያዩ ስጦታዎችን ሊሰጡን ይችላሉ፣ የተለያዩ ሀሳቦችን ሊደግፉን ይችላሉ። እንግዲህ በዛን ጊዜ ሰውን አመሰግናለሁ ልንለው ይገባል ማለት ነው። እንግዲህ ለምሳሌ አንድ ምሳሌ ብናይ የተለያየ በተለያየ ጊዜ ችግር ቢፈጠርብን በትምህርት ቤት ሊሆን ይችላል፣ በተለያዩ በስራ ቦታ ሊሆን ይችላል፣ የተለያዩ ችግሮች ሊፈጠሩብን ይችላሉ እነዛን ችግሮች የሚረዳን ሰው ወይም ደግሞ እየረዳን ከዛ ችግር ያወጣንን ሰው እንግዲህ ልናመሰግነው ይገባል ማለት ነው። ከማመስገንም አልፈን እንግዲህ የተለያዩ ስጦታዎችን ብንሰጠው ይገባል ማለት ነው። ስለዚህ አመሰግናለሁ በትንሹ እንኳን ልንለው የሚገባ ነገር ማለት ነው። ስለዚህ የተለያዩ ተግባሮችን ሲያደርግልን፣ የተለያዩ ስጦታዎችን ሊሆን ይችላል፣ የተለያዩ ነገሮችን ሲሰጠን እንግዲህ አመሰግናለሁ ልንል እንችላለን ማለት ነው። ስለዚህ አመሰግናለሁ ማለት እንግዲህ የተለያዩ ድጋፎችን የመቀበላችን አንዱ ምክንያት ወይም ደግሞ አንዱ መገለጫ ነው ማለት ነው። ስለዚህ ድጋፋቸውን መቀበላቸውን ድጋፋቸውን መቀበላቸውን ወይም ደግሞ ድጋፋቸውን መቀበላችንን የምንገዝበት አንዱ መንገድ ነው ማለት ነው። ስለዚህ አመሰግናለሁ እንላለን ማለት ነው። ስለዚህ ከዛ በተጨማሪ ደግሞ አመሰግናለሁ ልንል የምንችለው እንግዲህ በተለያዩ ቃላቶች ለምሳሌ የተለያየ ሰው እንግዲህ በመኪና ሊወስደን ይችላል። ከአንድ ቦታ ወደ አንድ ቦታ ሊወስደን ይችላል። አንድ ሰው እንግዲህ ፀጉራችንን ሊቆርጠን ይችላል። እንግዲህ በዛን ጊዜ ገንዘብ ብንከፍለውም ገንዘብ ብቻ በቂ ስላልሆነ የአእምሮ ክፍያም ስለሚያስፈልገው ሰውየው እንግዲህ ገንዘብ የተለያዩ ቁሳቁሳዎችን ለመግዛት ነው የሚያገለግል። ገንዘብ የተለያዩ ነገሮችን ለመግዛት ነው የሚያገለግል። ነገር ግን የአእምሮ ክፍያም ያስፈልገዋል እና በመኪና ስንሄድ የተለያዩ አገልግሎችን ስንገለገል የተለያዩ ነገሮችን ስናደርግ እንግዲህ ሰዎችን ከክፍያ ባህሪ እንግዲህ አመሰግናለሁ ብንላቸው አንደኛ በስራቸው ደስተኛ ይሆናሉ። ሁለተኛ በመንፈሳቸው ደስተኛ ሆነው እንግዲህ ይኖራሉ ማለት ነው። ስለዚህ ስራቸውን ጠንክረው እንዲሰሩ፣ ስራቸውን የተሻለ ደረጃ እንዲያደርሱ፣ ስራቸውን በጣም እንዲወዱ እንግዲህ አመሰግናለሁ የሚል ቃልን ከእኛ ቢሰሙ ከእኛ ቢያገኙ እንግዲህ የተሻለ ነገርን የማግኘት እድላቸውን ይጨምራል ማለት ነው ማለት ነው። ስለዚህ ሰዎችን ማመስገን፣ ሰዎችን ማበረታታት፣ ሰዎችን መደገፍ እንግዲህ ይገባል ብዬ አስባለሁ። ስለዚህ በተለያየ ጊዜ በተለያየ ሁኔታ ሰዎችን ልናመሰግናቸው ይገባሃል። ሰዎችን ልናበረታታቸው ይገባል በሚል እንግዲህ ሀሳብ እንሄዳለን ማለት ነው። ስለዚህ አመሰግናለሁ የሚለውን ጋር እንግዲህ በጽሁፍም ልንገልጸው እንችላለን፣ በቃልም ልንገልጸው እንችላለን። በተለያዩ በድምጽ መቅጃዎችም ቀርጸን ልንልክ እንችላለን ማለት ነው። ስለዚህ በጽሁፍ ሲሆን እንግዲህ ተለያዩ አመሰግናለሁ የሚሉ ቃላት ከእሙጂዎች ጋር ወይም ደግሞ ከስዕሎች ጋር እያደረግን እንግዲህ ባህሪ እንግዲህ አመሰግናለሁ ብንላቸው አንደኛ በስራቸው ደስተኛ ይሆናሉ። ሁለተኛ በመንፈሳቸው ደስተኛ ሆነው እንግዲህ ይኖራሉ ማለት ነው። ስለዚህ ስራቸውን ጠንክረው እንዲሰሩ፣ ስራቸውን የተሻለ ደረጃ እንዲያደርሱ፣ ስራቸውን በጣም በተለያየ ጊዜ በተለያየ ሁኔታ ሰዎችን ልናመሰግናቸው ይገባሃል። ሰዎችን ልናበረታታቸው ይገባል በሚል እንግዲህ ሀሳብ እንሄዳለን ማለት ነው። ስለዚህ አመሰግናለሁ የሚለውን ጋር እንግዲህ በጽሁፍም ልንገልጸው እንችላለን፣ በቃልም ልንገልጸው እንችላለን። በተለያዩ የተሻለ ስራን እንዲሰሩ፣ የተሻለ ሁኔታ ላይ እንዲደርሱ የተሻለ አካባቢ ላይ እንዲሆኑ የምናደርግበት እንግዲህ አንዱ መንገድ ነው ማለት ነው። ስለዚህ አመሰግናለሁ በማለት እንግዲህ ሰዎችን ማስደሰት እንችላለን ብዬ አስባለሁ። እንግዲህ አመሰግናለሁ የሚለው ለሰዎች ብቻ አይደለም። ለፈጣሪም እንግዲህ አመሰግናለሁ ልንል እንችላለን ማለት ነው። ስለዚህ የፈጣሪ የተለያዩ ነገሮችን ስጦታዎችን እንሰጥ እና እነዛን ስጦታዎች የመቀበላችን መገለጫ እንግዲህ አመሰግናለሁ የሚለው ቃል ነው ማለት ነው። ስለዚህ

ትናንት ትናንት እንግዲህ ከዛሬ ቀደም ብሎ የነበረው ቀን ነው ማለት ነው እንግዲህ ትናንት ማለት ከዛሬ በፊት የነበረው ወይም ደግሞ ከዛሬ በፊት የነበረው ቀን እንግዲህ ትናንት ልንለው እንችላለን ማለት ነው። ስለዚህ ያ ቀን የመጨረሻው ያደርንበት ወይም ደግሞ ትናንት በቀን ወይም ደግሞ ዛሬ ሀሙስ ነው ቀኑ ሀሙስ በፊት የነበረው ቀን እንግዲህ እሮብ ነው ማለት ነው እሮብ እንግዲህ ትናንት ይባላል ማለት ነው። ስለዚህ ከሀሙስ በፊት የነበረው ቀን ሮብን እንግዲህ ትናንት በማለት እንገልጸዋለን ማለት ነው። እንግዲህ ትናንትና እኔ ብዙ ስራዎቼን ያደረኩበት ብዙ ተግባራትን ያደረኩበት ብዙ ክዋኔዎችን የፈጸምኩበት ቀን ነው። እንግዲህ የተለያዩ ደስታም ሊሆን ይችላል ሀዘኖችን ያሳለፍኩበት ቀን ነው ማለት ነው። ስለዚህ አንዳንድ ጊዜ ሊደብር ይችላል አንዳንድ ጊዜ ልደሰት እችላለሁ የተለያዩ ደስታዎችን ሀሳቦችን ሊያገኝበት የሚችል እንግዲህ የቀን አይነት ነው ማለት ነው። ስለዚህ ትናንትና ምን ተፈጠረ መሰላችሁ? ትናንትና ከእንቅልፌ እንደተነሳው ፊቴን ታጠብኩና ፊቴን ታጥቤ የመጸዳጃ ቤት ሂጄ ከዛ በኋላ ዩኒቨርሲቲ ስለሆነ ወደ ካፌ ወይም ደግሞ ቁርስ ወደ ምንመገበብ ቦታ ሄድኩኝ ማለት እንግዲህ። ቁርስ ወደ ምንመገብበት ቦታ ከሄድኩ በኋላ የተለያዩ ሳሀኒዎች አሉ ከነዛ ውስጥ የተለያዩ ሳህኒዎችን መርጬ ለኔ ንጹህ የመሰለኝን መርጬ የተለያየ ኩባያዎችን አንስቼ እንግዲህ ሻዪ በመቅዳት የተለያዩ ምግቦችን ይዤ እንግዲህ ሩዝ እና ዳቦ እና ሻይ ይዤ ወደ ምመገብበት ቦታ ሄድኩ። ማለት ከዛ ቁጭ ብዬ እየተመገብ እያለ አንድ ልጅ መጣና እንዴት እንደዚህ ጥለኸኝ ትመጣለህ በማለት እንግዲህ መጯጯህ ጀመርን ከዛ በኋላ እየተጯጯህን እየተጯጯህን እያለ ከዛ በኋላ እንግዲህ ትናንትና በሚያስገርም ሁኔታ ከልጁ ጋር ተጣላን ማለት ነው። እንግዲህ በዛን ጊዜ ተጣልተን ስንደባደብ መተው ሰዎች አገላገሉን ከዛ በኋላ እነዛ ሰዎች ካገላገሉን በኋላ ትናንትና ያንን ነገር ስናደርግ ያንን ነገር ስናከናውን ከቆየን በኋላ እንግዲህ ከዛ በኋላ ከስድስት ሰዓት ላይ ምሳ ሰዓት ከእንደገና ከልጁ ጋር ተገናኘን ማለት ነው። ከዛ ስንገናኝ እንግዲህ አስታረቁን እንደምንም ብለው ሰዎች አስታረቁን ከዛ በኋላ እራት ላይ አብረን መሄድ ጀመርን ማለት ነው። እንግዲህ ውሎዬ ይሄን ይመስላል። መጀመሪያ ተጣልቼ መጀመሪያ ከሰዎች ጋር ተጣልቼ ወይም ደግሞ ተደባድቤ ከዛ በኋላ ራት ላይ ደግሞ ምሳ ላይ ታርቄ ራት ላይ ደግሞ አብሬ እንደ ጓደኛ አብሬ የምሄድ ሰው ነኝ ማለት ነው። ስለዚህ ትናንትና ያ ነገር የተፈጠረበት ትናንትና የተለያዩ ነገሮች የተፈጠሩበት ቀን ነው ማለት ነው። ስለዚህ ያ ቀን ብዙ ነገሮችን ያየሁበት ቀን ነው ብዬ አስባለሁ ማለት ነው። እንግዲህ የተለያዩ ነገሮችን ልናደርግ እንችላለን ትናንትና በሚለው አረፍተ ነገር ውስጥ እንግዲህ ትናንት ብለን እንግዲህ የተለያዩ ታሪኮችን መተረክ እንችላለን የተለያዩ ሀሳቦችን መግለጽ እንችላለን የተለያዩ ነገሮችን ማንሳት መጣል እንችላለን ማለት ነው። ስለዚህ ትናንት በሚለው ቃል ብዙ ነገሮችን ልናነሳ እንችላለን ትላንት ምን እንዳደረግን ትላንት ምን እንደተፈጠረ ትላንት የት እንደነበርን ትናንት ከማን ጋር እንደነበርን የሚሉትን እንግዲህ በዚሁ አያይዘን መግለጽ የምንችልበት ቃል ነው ማለት ነው። ስለዚህ ትናንት የሚለው ቃል ብዙ ሀሳቦችን ልናነሳበት የምንችለው ብዙ ነገሮችን ልናነሳበት የምንችለው ብዙ ሁኔታ ዎችን ልናነሳበት የምንችል አንዱ ነገር ማለት ነው። ስለዚህ ትናንት ጓደኛዬ ሮጠ ትናንት ጓደኛዬ አሸነፈ ትላንት ጓደኛዬ አመመው ትላንት ጓደኛዬ ወደቀ እያልን እንግዲህ የተለያዩ ሀሳቦችን የተለያዩ ተግባራትን ወይም ደግሞ የተለያዩ ድርጊቶችን ልምንገልጽበት የምንችል እንግዲህ አንዱ ሀሳብ ነው ማለት ነው። ስለዚህ ትናንትና ምን ሳረግ ነው የዋልኩት የሚሉትን እንግዲህ ልንዘረዝርበት የምንችለው ልናብራራበት የምንችለው እንግዲህ ከትናንት ጀምረን ነው ማለት ነው። ስለዚህ ትናንትና በሚለው ውስጥ ያለው ብዙ አረፍተ ነገሮችን ሊመሰረትበት ምንችል ብዙ ሀሳቦችን ልንገልጽበት የምንችል የቀን አይነት ነው ማለት ነው። እንግዲህ ይሄ ቀን ከትናንት በስቲያ ወይም ደግሞ ከዛሬ በፊት የነበረ ዛሬ ሮብ ከሆነ ማክሰኞ የሚሆን ማክሰኞ ከሆነ ሰኞ የሚሆን ሰኞ ከሆነ እሁድ የሚሆን የቀን አይነት ነው ማለት ነው። ስለዚህ ትናንት ከአንድ ቀን ቀድሞ ወይም ደግሞ ትናንት ከአንድ ቀን አልፎ የምናገኘው ቀን ነው ማለት ነው። ስለዚህ ያን ቀን ትናንት እንለዋለን ማለት ነው። እሺ ስለ ከዛ በተጨማሪ እንግዲህ ትናንት ጥሩ ነገሮች ሊፈጠሩ ይችላሉ። የተለያዩ ቦታዎችን ልንሄድ እንችላለን የተለያዩ ድርጊቶችን ልናደርግ እንችላለን እነዛን ድርጊቶችን የምንገልጽበት እነዛን ድርጊቶች የምናስረዳበት እንግዲህ ሁኔታ ትናንት ልንለው እንችላለን።

የት ሚለው ቃል እንግዲህ የተለያዩ ነገሮችን ልገጽበት የምንችል የተለያዩ ሀሳቦችን ልናነሳበት የምንችል የተለያዩ ቁም ነገሮችን እንግዲህ ጥያቄዎችን ውሃ አረፍተ ነገሮችን ልንመሰርተበት የምንችል እንግዲህ አንድ ቃል ነው። የት ማለት እንግዲህ የተለያዩ ነገሮችን እንገልጽበታለን ለምሳሌ እንግዲህ የት ነው ምትሄደው ልንል እንችላለን እንግዲህ የሚሄድበትን ቦታ ለመጠየቅ። የሚሄድበትን ቦታ አለም ለመጠየቅ። ወይም ደግሞ ወደዛ የሚራመድበትን ቦታ ለመጠየቅ እንግዲህ የት ብለን ልንጠይቅ እንችላለን። የት ነው ምትሄደው በሚለው ቃል ውስጥ እንግዲህ የት የሚለው ቃል የሚገልጸው ቦታ ነው ማለት ነው። ስለዚህ የት ነው ሚሄደው? እንግዲህ ቦታን የሚገልጽ ወይም ደግሞ ቦታን የሚገልጽ ወይም ደግሞ የተለያዩ ቦታዎችን የምናስረዳበት እንግዲህ አንድ ነገር ነው ማለት ነው። ስለዚህ የተ ትሄዳለህ የሚለው ቃል እንግዲህ የት ትሄዳለህ ምን መሄጃ አለ ለሚሉት ቃሎች ልንጠቀምበት እንችላለን። ማለት ነው። ስለዚህ የት ትሄዳለህ የሚለው እንግዲህ ብዙ አይነት ነገሮችን እንጠቀምበት እንችላለን ከአነጋገራችን አንፃር ከ ከቃላቶች ከድምፃችን አንፃር እንግዲህ የተለያየ አረፍተ ነገሮችን ልናስይዘው እንችላለን። ለምሳሌ የት ትሄዳለህ የት ትሄዳለህ የሚል ጥያቄ ብናነሳ? የት ትሄዳለህና የት ትሄዳለህ የሚል ጥያቄ። ብዙ ቃላትን የያዘንበት ውስጥ እንግዲህ የት ትሄዳለህ የሚለው ቃል አንደኛ ሜጃ ይለሄም ለማለት ሊሆን ይችላል። አሁን ደግሞ የት ትሄዳለህ ወዴት ነው የምትሄደው ለማለት ይችላል ነው። ከዛ በተጨማር እንግዲህ የት ነህ ልንል እንችላለን። ያለበትም ቦታ ለመጠየቅ ወይም ደግሞ የት ሰውየው ወይም ደግሞ የጠየቅነው ሰውዬ የት እንዳለ ወይም ደግሞ የት እንደሚኖር ወይም ደግሞ የት አካባቢ እንደሆነ በአሁኑ ሰዓት ለመጠየቅ ስንፈልግ እንዴ የት ነህ ብለን እንጠይቃለን ማለት ነው። እንግዲህ የት ነህ ማለት የተለያዩ ቦታዎችን ሊገልጽልን የሚችል። ማለትም እኔ አሁን መልስ ልሰጥ የምችለው እንግዲህ የት ነህ ቢባል? አሁን የተነሳበት እንግዲህ የት ስባል እንግዲህ የት ነኝ ለማለት እንግዲህ አዲስ አበባ ነኝ ልል እችላለሁ። ወይም ደግሞ ባህር ዳር ሊሆን ይችላል ማለት ነው። ስለዚህ የት ነህ ለም የሮጣር እንደዛ በማለት እንገንጽ አለ ማለት ነው። ከዛ በተጨማሪ እንግዲህ ምን እንገንጻለን ብሚባል እንግዲህ ለምሳሌ የት እንሂድ እንችላለን እንግዲህ የት ቦታ አለመሄድ እንዳሰብን ወይም ደግሞ ጥያቄ ነው ማለት ነው። ስለዚህ የተለያዩ ጥያቄዎችን ለማንሳት የምንጠቀምበት ቃል ነው ማለት ነው። እንግዲህ የት እንሂድ ስል እንግዲህ ወዴት እንሂድ ወይ ደግሞ የት ሀገር እንሂድ አዋሳ እንሂድ አዲስ አበባ እንሂድ የተለያዩ ሀገሮች ጋር እንሂድ ወይስ የት እንሂድ የሚሉትን ቃሎች የምናነሳበት እንግዲህ አንድ አረፍተ ነገር ነው ማለት ነው። ስለዚህ የት ማለት እንግዲህ ጥያቄዎችን ልናነሳበት የምንችለው የቦታ ጥያቄዎችን ልናነሳበት የምንችል ቃል ነው ማለት ነው። ስለዚህ በዛ ቃል መሰረት እንግዲህ የተለያዩ ጥያቄዎችን ምንጠይቅበት የተለያዩ ሀሳቦችን የምናነሳበት እንግዲህ አንድ ቃል ነው ማለት ነው። ስለዚህ የት እንሂድ የሚለው ቃል እንግዲህ ስናየው ወዴት እንሂድ የት መሄድ ይሻለናል ምናምን የሚሉትን ሀሳቦች ይይዛል ማለት ነው። ስለዚህ የት እንሂድ በሚለው የት በሚለው ብዙ አረፍተ ነገሮችን መስራት የምንችልበት ወይ ብዙ ጥያቄዎችን መጠየቅ የምንችልበት ነው ማለት ነው። ስለዚህ የት የሚለው ቃል ብዙ ቃላትን ልናስረዳበት የምንችል ብዙ ሀሳቦችን ልናገርበት የምንችል አንድ ቃል ነው ማለት ነው። ስለዚህ የት የሚለውን ቃል በመጠቀም የት የሚለውን ቃል በመያዝ እንግዲህ ብዙ ነገሮችን ማገልገል መገልገል እንችላለን ማለት ነው። ስለዚህ የት የሚለውን ቃል እንጠቀማለን ማለት ነው። እንግዲህ የት የሚለው ቃል ቦታን የሚገልጽ ቦታ ለምሳሌ የተለያዩ ቦታዎች ሊኖሩ ይችላሉ። የተለያዩ ቦታዎች ሊኖሩ ይችላሉ አዲስ አበባ ሊኖሮ ይችላል አሜሪካኖች የተለያዩ ውጭ ሀገርም ሆኖ ሀገር ውስጥ እንግዲህ የተለያዩ ቦታዎች እኖራለሁ እነዛን ቦታዎች ለመግለጽ እነዛን ቦታዎች ለመጥቀስ ስንፈልግ እንግዲህ የት እንላለን ማለት ነው። ስለዚህ የት የሚለው ቃል ብዙም ነገሮችን ለመግለጽ የምንጠቀምበት አረፍተ ጥያቄዎችን የምናንሳበት የምንችል እንግዲህ አንድ ቃል ነው ማለት ነው። ስለዚህ የት የሚለውን ቃል በመጠቀም ብዙ ነገሮችን ማንሳት እንችላለን ማለት ነው። ስለዚህ የት የሚለውን ቃል ለብዙ ነገሮች እንጠቀምበት የምንችል አንድ የቃል ወይም አይነት ነው ማለት ነው። ስለዚህ የት ትሮጣለህ ወዴት ነው የምትሄደው ወዴት ነው የምትሮጣለህ ወዴት ነው የምትመጣው ወዴት ነው የምትሄደው የት እንሂድ? የት ነህ የት አሉ የት አሉ የሚሉትን እንግዲህ ነገሮች ለመጠየቅ የምንጠቀምበት የቃል አይነት ነው ማለት ነው። ስለዚህ ይሄን ቃል በብዛት መጠቀም የምንችለው በተለያዩ ቦታዎች በተለያዩ ሁኔታዎች በተለያዩ አካባቢዎች ስንሆን እንግዲህ ቦታዎችን ለመጥቀስ ቦታዎችን ለመግለጽ ቦታዎችን የት እንደ አሉ ሰዎች የት እንዳለ ልጁ የት እንደሆኑ ቤተሰቦቹ እኛንቺ የተለያዩ ሰዎችን ለመግለጽ የምንጠቀምበት አንድ ቃል ነው ማለት ነው። ስለዚህ ያን ቃል እንጠቀምበታለን

እሺ ቀና ማለት እንግዲህ ብዙ ነገሮችን የያዘ ቃል ሊሆን ይችላል። የተለያዩ ሀሳቦችን የተለያዩ እቁም ነገሮችን የያዘ እንግዲህ ሀሳብ ሊሆን ይችላል ቀና ማለት እንግዲህ በሰዎች ላይ ቅናትን የሚቀና ሰው እንግዲህ ቀና ወይም ደግሞ ቀና ይባላል ማለት ነው። ቀና ማለት እንግዲህ በየሰዎችን ለማጓጓዝ ሰዎችን መኪና ሊኖር ይችላል። የተለያዩ ቤቶች ሊኖሩ ይችላሉ የተለያዩ ንብረቶች ሊኖሩ ይችላሉ እነዛን ይዤ እንግዲህ ቅና ማለት እችላለው ቅና ማለት እንግዲህ ማጓጓት ማለት ነው ሰዎችን ቅና የምል ከሆ አንግድህ እያጓጓቸው እንደሆነ ያጓጓቸው እንደሆነ ሊያቀው ይገባል ማለት ነው። ማለትም የተለያዩ ነገሮችን ሀሳቦችን ይዤ የተለያዩ ቁም ነገሮችን ይዤ ሊሆን ይችላል እንግዲህ ሰዎችን ቀና ቅና ልል እችላለው እንግዲህ ሰዎችን ማጓጓዝ ሰዎችን ማናደር ሰዎችን ማበሳጨት ከፈለኩኝ እንግዲህ መኪና ሊሆን አይችልም ቤት ሊኖር ይችላል በተለያዩ ነገሮች እንግዲህ ሰዎችን ማስቀናት አችላለህ ማለት ነው። እንግዲህ አዛኔ ቅና ልል እችላለሁ ማለት ነው። ስለዚህ ያንን ነገር የምንልበት መንገድ እንግዲህ ቅና ሊባል ይችላል ማለት ነው።

ቡናማ እንግዲህ የከለር አይነት ሲሆን ቡናማ ማለት እንግዲህ ቡና ነው የመሰለ ቡና እንግዲህ ከለሩ ጠቆር ብሎ ወደ ጥቁርም እያደላ ቀይም ነገር ያለው እንግዲህ ብዙ ከለሮችን እያቀላቀለ ብዙ ክለሮችን የያዘ አንድ ወይም ደግሞ የተለየ እቃ ነው ማለት ነው። ያ እቃ እንግዲህ ለብዙ ነገር ልንጠቀመው የምንችለው ለብዙ ነገር ልንወስድበት የምንችለው እንግዲህ አንድ ነገር ነው ማለት ነው። ስለዚህ ቡናማ ማለት እንግዲህ ጠቆር ብሎ ቀላ ያለ የቡና አማ መልክ ያለው ነገር ማለት ነው። እንግዲህ ቡና አማ መልክ ያለው ብዙ ነገር ሊኖር ይችላል። እንግዲህ የተለያዩ ነገሮችን ቀለሞችን እንግዲህ አደባልቀን የተለያዩ ቀለሞችን እንግዲህ ቡናማ መልክ ያላቸው ቀለሞችን ልንፈጥር እንችላለን እንግዲህ የዛን ጊዜ ቡናማ መልክ ይባላል ማለት ነው። እንግዲህ ቡናማ ከለሮች ለምን ያስፈልጋሉ ብንል እንግዲህ ቡናማ መልኮች እንግዲህ ለተለያዩ የቤቶችን ልንቀባበት የምንችለው ቡና አማ ከለሮችን ልንጠቅመን እንግዲህ እየተዳዩ እቃዎችን። መልክ ልንቀባ እንችላለን የተለያየ ከለሮችን ሊኖሩ ይችላሉ የተለያዩ ቀለሞች ሊኖሩ ይችላሉ እነዛን እንግዲህ ቡና መልክ እንላቸዋለን ማለት ነው። ስለዚህ ቡና መልክ እንዲሆን አድርገን ራሳችንን አቀላቅለን የምንሰራው ቀለም ነው ማለት ነው። ስለዚህ ያ ቀለም ለቤቶች ልንቀባው እንችላለን ውብ ቤታችን ውብ ለማድረግ ቤታችን ለማሳመር ቤታችን የተሻለ ውበት እንዲኖረው ለማድረግ እንግዲህ ልንቀባ እንችላለን ማለት ነው። የተለያየ ቀለሞችን ስንቀባ እቀይም ሊሆን ይችላል ነጭም ሊሆን ይችላል ቢጫም ሊሆን ይችላል ስንቀባ እንግዲህ በዛውም ቡናማ ከለርን እልን ጠቀም ቀለምን እልን ጠቀም እንችላለን ማለት ነው። ስለዚህ ቡናማ ማለት የቀለማ አይነት ሲሆን ቡናማ እንግዲህ የቀለማ አይነት የሆነ በጣም ወደ ጥቁርም ያላደላ ወደ ቀይም ያላደላ ማዕከል ቤት የሆነ ነው ማለት ነው። ስለዚህ ያ ቡናማ ቀለም እንለዋለን ማለት ነው ስለዚህ ያን ቡናማ ቀለም የተለያዩ ነገሮችን እንጠቀምበታለን ማለት ነው። ስለዚህ የተለያዩ የክራ አይነቶችን ቡናማ ከለርማድረግ እንችላለን የተለያዩ ቀለሞችንም ቡናማ ቀለር እንዲኖራቸው በማድረግ እንግዲህ የተለያዩ ጌጣ ጌጦችን ለመስራት ሊሆን ይችላል። የተለያዩ ቅርጻ ቅርጾችን ለመስራት ይሆናል ሊሆን ይችላል የተለያዩ ውበቶችን ለመጠቀም እንግዲህ የምንጠቀምበት አንድ የቡናማ ከለር ወይም ደግሞ የቡናማ መልክ ነው ማለት ነው። ስለዚህ ያን ቡናማ መልክ እንግዲህ በመጠቀም ብዙ ቅርጻ ቅርጾችን ብዙ ጌጦችን ብዙ ነገሮችን መስራት እንችላለን ማለት ነው። እንግዲህ እነዛን ስንሰራ የተለያዩ ደስ የሚሉ ከለሮችን ከሰራን በኋላ እነዛን ከለሮች እንግዲህ ለተለያዩ ነገሮች ልንጠቀምባቸው የምንችላቸው ነገሮች ናቸው። ብዬ አስባለሁ

ስጋ እንግዲህ በስጋ የሚሄድ ቃል ነው የደረሰኝ ስጋ በጣም ተወዳጅ የሆነ ስጋ በጣም ጣፋጭ የሆነ ስጋ በጣም ማራኪ የሆነ ሲበሉት የሚጣፈል ሲበሉት ለምግብነት በጣም ጣፋጭ ሆነ። ስጋን እንግዲህ የምናገኘው ከተለያዩ በሬዎች ሊሆን ይችላል በሬዎችን በማድረግ የተለያዩ በጎችን በማድረግ የተለያዩ ፍየሮችን በማድረግ የተለያዩ ላሞችን ሊሆን ይችላል እንስሳትን እንግዲህ በማረድ የምንመገበው ምግብ ነው ማለት ነው። እንግዲህ ስጋ ዝም ብሎ ሁሉም የተገኘው ሁሉ ስጋ አይበላም ምክንያቱም የተለያዩ ስጋዎች ስራለው ለምሳሌ የፈረስ ስጋዎች ያየ ስጋዎች የሚሳሰሉት እንግዲህ አይበሉም እነዛን አይበሉም ማለት ነው። ሌሎቹ ግን ይበላሉ ስለዚህ የሚበሉትን ስጋ ያንን እንግዲህ ስጋ እንለዋለን ማለት ነው። እንግዲህ ሊሆን ይችላል በጎችን እንግዲህ በማረድ ቆዳቸዉን በመግፈፍ የተለያየ ውስጥ ያላቸውን ስጋዎች ወይም ደግሞ አጥንቶቻቸውን እንግዲህ እናወጣና በስራቱ ካረድናቸው በኋላ አውተን እንግዲህ ያንን ስጋቸውን በስራት እናስቀምጠዋለን በስራት እናበስለዋለን ማለት ነው። የተለያዩ ጥብሶችን ሊሆን ይችላል ጥሬውንም ሊሆን ይችላል የተለያዩ በደቁ በሚጥሚጣ በዳጣ እያደረግን ልንመገብ እንችላለን ከዛ በተጨማሪ ደግሞ ወጥን እንሰራዋለን ጥብስን እንሰራዋለን ክትፎ እናደርገዋለን የተለያዩ ነገሮችን እናድርገን እንግዲህ እንደሚመቸን ቀቀልም ሊሆን ይችላል የተለያዩ ነገሮችን አድርገን ልንመገብ እንችላለን ማለት ነው። ስለዚህ የስጋ ማለት እንግዲህ የምግብ አይነት ነው። የምግብ አይነት ሲሆን እንግዲህ ያንን የምግብ አይነት የምንጠቀምበት ሁኔታ ማለት ነው። ስጋ እንግዲህ በጣም ጣፋጭና ለጤና ተስማሚ በጣም በህዝቡ ዘንድ ተወዳጅ የምግብ አይነት ነው። ማለት ነገር ግን ይህ የምግብ አይነት በብዛት ቢገኝም ነገር ግን በጣም ውድ ነው። በጣም እንስሳት ኢትዮጵያ ውስጥ አሉ ይባላል ነገር ግን እንደ ስጋ በሀገራችን ላይ ውድ የሆነ ምግባዊነት የለም ማለት ነው። ስለዚህ እዚህ ጋር በጣም ተወዳጅና ብዙ ማህበረሰቡ የማያገኘው ነገር ግን አንዳንድ ባለሀብቶች ብቻ ሊያገኙት የሚችሉት የስጋ አይነት ነው ማለት ነው። ስለዚህ ያን ስጋ ብዙ ጊዜ በበዓላት ቀን ነው አብዛኛው ሰው ሊመገበው የሚችለው በበዓላት ቀን እንግዲህ ያለውን አሟጦ የሌለውን ያለውን ብር አሟጦ እንግዲህ የተለያዩ ስጋዎችን ለመመገብ እንግዲህ ያውለዋል ማለት ነው። እንግዲህ እነዛን ስጋዎች ሲያወጣ እነዛን ስጋዎች ሲያርድ እንግዲህ ብዙ ወጪዎችን ያወጣል እነዛን ወጪዎችን እንግዲህ አስቦበት እነዛን ወጪዎችን አቅዶበት ሊሆን ይገባል ማለት ነው። እንግዲህ የተለያዩ ወጪዎችን ሲያወጣ የተለያዩ ችግሮች ላጋጥሙት ይችላሉ ማለትም የተለያዩ ለወር የሚበቃውን የጋቢ መጠን እንግዲህ በአንድ ቀን ሊያጠፋው ይችላል ማለት ነው። ምክንያቱም ስጋ በጣም ውድ ስለሆነ ያንን ለመግዛት ብዙ ወጪ ስለሚጠይቅ ነው ማለት ነው። ስለዚህ ስጋን ለመግዛት ብዙ ወጪ ያስፈልጋል ማለትም ብዙ ገንዘብ ያስፈልጋል ማለት ነው። ስለዚህ ያንን ገንዘብ ለሳምንት ወይም ደግሞ ለሁለት ሳምንት ሊጠቀምበት የሚችለውን በር እንግዲህ በአንድ ቀን ሊያጠፋው ይችላል ማለት ነው። ስለዚህ ስጋን ከመግዛታችን በፊት ማሰብ ይኖርብና እስከምበማ የሚገዛ በር አለን ወይ? ከዛ በኋላስ ምን ያስፈልገናል ከዛ በኋላስ እንዴት እንሆናለን የሚሉትን እንግዲህ አስበን ሊሆን ይችላል ማለት ነው። ስለዚህ እነዛን በማሰብ እንግዲህ የተለያዩ ሀሳቦችን በማሰብ ልንጠቀምበት የሚገባ አንድ ሀሳብ ነው ማለት ነው። ስለዚህ ስጋን በጥንቃቄ ብንመገብ አሪፍ ነው ብዬ አስባለሁ። ከዛ በተጨማሪ እንግዲህ ስጋም ለምግብነት አልፎ እንግዲህ የተለያየው በጎችን ሊሆን ፍየሎችን በመሸጥ እንግዲህ ስጋቸውን ልንጠቀምበት እንችላለን ማለት ነው። እንግዲህ ስጋ ውድ ከመሆኑ አንፃር የተለያዩ በጎችን በማርባት ፍየሎችን በማርባት በሬዎችን በማድለብ እንግዲህ የተለያዩ ከብቶችን በማርባት እንግዲህ ስጋን ስጋቸውን እያረድን ስጋቸውን ልንሸጠው እንችላለን ማለት ነው። ስለዚህ ያ እንግዲህ የገቢ ምንጭ ይሆነናል ያው እንግዲህ የገቢ ገቢ እናገኝበት የምንችለው እንግዲህ አንዱ መንገድ ነው የማለት ነው። ስለዚህ ስጋን በመሸጥ ስጋን በመሸሸር እንግዲህ የተለያዩ ገንዘቦችን እናገኝበት የምንችለው ነገር ነው ማለት ነው። ስለዚህ የተለያየው ስጋዎችን በመሸጥ እንግዲህ ለህይወታችን መቀየር እንችላለን የጓደኞቻችን የቤተሰቦቻችንን ህይወትን መቀየር እንችላለን። ማለትም የተለያዩ በጎችን ለማርባት ወይም ደግሞ ለመንከባከብ የሚያስፈልግ ሰው ያስፈልጋል ከዛ ባለፈ ደግሞ ስጋዎችን ለማረድ ስጋዎችን ለመግፈፍ ለማከፋፈል የሚረዳ ሰው ያስፈልጋል ማለት ነው። ስለዚህ ያን ሰው ስለምንቀጥር ያን እንግዲህ የምንቀጥርበትን ሰው እንግዲህ ገንዘብ እየከፈልን እንዲሆን ይችላል። ስለዚህ በዛን ጊዜ ብር ያስፈልጋል ማለት ነው። ስለዚህ ያንን እየከፈልን የምናሰራቸው ይሆናል ማለት ነው። ስለዚህ የስራ እዳል የምንፈጥርበት መንገድ የስራ እደል የምንቻችበት መንገድ ነው ማለት ነው። ስለዚህ ለሰዎች ስራን እድል የምንፈጥርበት አንዱ መንገድ ሊሆን ይችላል ማለት ነው። ስለዚህ ስጋን በማከፋፈል ሊሆን ይችላል ስጋን ለመመገብ በጣም ጠቃሚና በጣም ደስ የሚል ሲበሉት የሚጣፍጥ ለጤና ተስማሚ። በጣም ብዙ ንጥረ ነገሮችን

እንደምን ነህ ማለት እንግዲህ የሰላምታ አይነት ሲሆን እንግዲህ ሰዎችን እንደምን ነህ እንላለን ማለት ነው። እንግዲህ እንደምን ማለት ሰላምታን የምንገልጽበት የተለያዩ ነገሮችን የምንገልጽበት ቃል ነው ማለት ነው። እንግዲህ አንድ ቃል ነው ይሄ የቃል አይነት ነው። ከነዛ ውስጥ እንግዲህ ሰላምታ ወይም ደግሞ ሰላምታ የመለዋወጫ ቃል አይነት ብለን እንመድበዋለን ማለት ነው። እንግዲህ። ከእንቅልፋችን ተነስተን ወይም ደግሞ ሌቱን በእንቅልፍ አሳልፈን ከዛ ከእንቅልፋችን ተነስተን እንግዲህ የምናገኛቸውን ሰዎች እንግዲህ ሰላምታ። እንለዋወጣለን እነዛን ሰዎች እንግዲህ እንዴት እንደምን ነህ እያልን እንግዲህ ቀኑ ሙሉ የምናገኛቸውም ሆነ ወይም ደግሞ ከቀኑ የማናገኛቸውን ሰዎች እንግዲህ በሌላ ቀን ስናገኛቸው እንደምን ነህ ልንል እንችላለን ማለት ነው። እንግዲህ እንደምን ነህየሚለው እንዴት እንደሆነ ሰውየውን የሚገልጽ ወይም ደግሞ እንደምን ነህ ማለት እንግዲህ ሰውየው እምን አይነት ሁኔታ ላይ እንዳለ ሊነግረን የሚችልበት እንግዲህ መሰል ሊሰጠን የሚችልበት አንድ መንገድ ነው። የማስተውለው እንግዲህ እንደምን ማለት የተለያዩ ሀሳቦችን ይዛል። በውስጡ ማለትም ህይወትህ እንዴት ነው ቤተሰቦቼ እንዴት ነው ጤናህ እንዴት ነው ኑሮህ እንዴት ነው ያሉትን እንግዲህ ብዙ ቃላትን በውስጡ የያዘነ ማለት ነው። ስለዚህ እንደምን ነህ ስንል እንግዲህ ብዙ ነገሮችን አካቶ ሊመልስልን ይችላል ማለት ነው። ስለዚህ እኔ ደህና ነኝ ጤናዬ ደህና ነው ህይወቴም አሪፍ ነው ንሮየም የተስተካከለ ነው ቤተሰቦችም ሰላም ናቸው እያለ እንግዲህ ሊመልስ ይችላል ማለት ነው። እንግዲህ እኛም እንደምን ነህ ልጆችህ እንደምን ናቸው ቤተሰቦችህ እንደምን ናቸው አለም እንደምን ናት አገራቹ እንደምን ነው እያልን እንግዲህ ልንጠይቅ የምንችልበት አንድ ቃል ነው ማለት ነው። ስለዚህ ይህ ቃል እንግዲህ ለመጠየቅ እናት ለመጠያቂያነት የምንጠቀምበት ቃል አይነት ነው። ስለዚህ የተለያዩ ጥያቄዎችን ለማንሳት ስንፈልግ እንግዲህ ዋነኛው የመጠያቂያ አካል እንግዲህ እንደምን ነህ የሚለው ጥያቄ ወይም ደግሞ ቃል ነው ማለት ነው። ስለዚህ እንደምን ነህ በማለት የተለያዩ ቃሎችን እናወጣለን በእነዚህ ቃላቶች ደግሞ የተለያዩ ሀሳቦችን ማብራራት እና መነጋገር እንችላለን ማለት ነው። ስለዚህ እንደም ነህ ስንባል እንግዲህ የተለያዩ ያለንበትን ሁኔታ የምንናገርበት ነው ማለት ነው። ስለዚህ እያመመኝ ከሆነ የመመኝ ነው። ጤነኛ ከሆንኩ ደግሞ ጤነኛ ነኝ ደህና ነኝ እያልን እንግዲህ ልንመልስበት የምንችል ቃል ነው ማለት ነው። ስለዚህ ይሄ ቃል የሚያገለግለው የተለያዩ ሀሳቦችን ለመግለጽ የተለያየ ሀሳቦችን ለሰዎች ለማብራራት ወይም ደግሞ የተለያየ ጥያቄዎችን ለመጠየቅ እንጠቀምበታለን ማለት ስለዚህ እንደምን ነህ ብለን ስንጠይቅ አንድን ሰው ደህና ነኝ ሊለን ይችላል። ወይም ደግሞ ታምሜያለው ሊለን ይችላል። ስለዚህ በዛን ጊዜ የተለያዩ በዛው ቀጥልን ደግሞ ምን ሆንክ ምን ምን እያመመህ ነው ምን አጋጠመህ ምናምን የሚለው ቃሎቶች እንግዲህ በመጠቀም ወደ ሌላ ወደ ተለያዩ ነገሮች መግባት እንችላለን ማለት ነው። ስለዚህ እንደምን የሚለው ቃል ጤንነትን ለመጠየቅ ያለበትን ሁኔታ ለመጠየቅ የአንድ ሰው ለውጤ የምንጠቀምበት የቃል አይነት ነው ማለት ነው። ስለዚህ ይሄን ቃል በመጠቀም ብዙ አረፍተ ነገሮችን መስራት እንችላለን ብዙ ሀሳቦችን ማስረዳት እንችላለን ብዙ ነገሮቼን ማከናወን እንችላለን ማለት ነው። ስለዚህ እንደምን ነህ የሚለው ቃል የሚያገለግለው የተለያዩ ሀሳቦችን ለመግለጽ የተለያዩ ሀሳቦችን ለማስረዳት የተለያዩ ሀሳቦችን ለመናገር ያገለግላል ማለት ነው። ስለዚህ እንደምን ነህ የሚለውን ቃል ለብዙ ነገሮች እንጠቀምበታለን የአገልግሎቱም ጥያቄዎችን ለመጠየቅ ያገለግላል ማለት ነው። ስለዚህ አንድን ሰው እንግዲህ እንደም ነህ ልንል እንችላለን። ከስራ ቦታ እየተመለሰ ሊሆን ይችላል ከቤተሰቦቹ ጋር እየመጣ ሊሆን ይችላል ወይም ደግሞ ከጓደኞቹ ጋር እየመጣ ሊሆን ይችላል ከዛ እንደምን ነህ እንደምን ናቹ እንደምን ነህ እንደምን እያልን ልንጠይቅ እንችላለን ማለት ነው። ስለዚህ እንደምን ነህ እንደምን ዋት እንደምን ናቹ እያለ በምንጠይቅበት ጊዜ የተለያዩ መልሶችን ልናገኝበት የምንችል አንድ ቃል ነው ማለት ነው። ስለዚህ ይሄን ቃል በመጠቀም ብዙ አረፍተ ነገሮችን ማስፋፋት እንችላለን ማለት ነው። ስለዚህ የተለያዩ ጥያቄዎችን ለመጠየቅ የተለያዩ ሀሳቦችን ለመናገር የምንጠቀምበት አንድ ቃል ነው ማለት ነው። ስለዚህ አንደምን ነህ ነው በማለት እንግዲህ ሰዎችን ጤንነታቸውን መጠየቅ አካባቢያቸው መጠየቅ ሁነታቸውን መጠየቅ ያስፈልጋል ማለት ነው። ስለዚህ እንደምን በማለት ብዙ ነገሮችን ማንሳት እንችላለን ማለት ነው። ስለዚህ እንደምን ነህ የሚለውን ቃል ለብዙ ነገር ልንጠቀምበት የምንችል እንግዲህ የቃል አይነት ነው ማለት ነው። ስለዚህ እንደምን ነህ የሚለውን ቃል ብዙ ተጠቀምበት የሚገባ ነው ማለት ነው። ስለዚህ እንደምንነህ የሚለውን ቃል በመጠቀም የተለያዩ ጥያቄዎችም ማንሳት እንችላለን። እንደምን ነህ ጤንነትህ እንዴት ነው? ቤተሰቦችህ እንዴት ናቸው? አለም እንዴት ናት? ሀገራቹ እንዴት ናት? ምን ተፈጠረ? የሚሉቱን ምን እንደተፈጠረ በአካባብያቸው የሚያስረዳበት ሰው ነው ማለት ነው። ስለዚህ እሱም መልስን የተለያዩ መልሶችን ሊመልስበት የሚችል እንግዲህ የጥያቄ አይነት ነው ማለት ነው

ቆንጆ ማለት እንግዲህ ብዙ ነገሮችን ልንገንጽበት የምንችል ቃል ነው እንግዲህ ቆንጆ ማለት የተለያዩ ሀሳቦችን እናስረዳበት የምንችል የተለያዩ ነገሮችን ልንናገርበት የምንችል እንግዲህ አንድ ቃል ነው። ይሄ ቆንጆ የሚለው ቃል እንግዲህ ብዙ ነገሮችን ልንገስበት የምንችል ነገር ነው ማለት ነው። እንግዲህ ቋንጆ ማለት ውበትን የሚገልጽ ውበትን የሚያስረዳ ነው ማለት ነው። እንግዲህ ሴቶች ሲያድጉ ወይም ደግሞ አስራ አምስት አመት ከሞላቸው በኋላ ቆንጆዎች ይባላሉ ማለት ነው። ማለትም የሴቶች እልክ ወንዶች ጎረምሳዎች እንደሚባሉ ወጣቶች እንደሚባሉ ሴቶችም እንግዲህ ኮንጆዎች ይባላሉ ማለት ነው። እንኳን ጆዎች ማለት እንግዲህ ውበታቸውን እንደመግለጽ ሊሆን ይችላል ከዛም አልፎ ደግሞ ወጣትነት ዘመናቸውን የውበት ዘመናቸው ስለሆነ ያን የውበት ዘመን። የምንገዝበት እንግዲህ አንድ ቃል እንግዲህ ቆንጆ ማለት ሊሆን ይችላል አይደለም ስለዚህም የተለያዩ ሀሳቦችን የምንገዝበት የተለያዩ ነገሮችን የምንገዝበት አንድ ቃል እንግዲህ ቆንጆ ሊሆን ይችላል ማለት ነው። ስለዚህ የተለያዩ ነገሮችን ለመግለጽ የተለያዩ ሀሳቦችን ለመግለጽ ቋንጆ በማለት እንጠራለን ማለት ነው። ስለዚህ ቆንጆ የሚለው ቃል እንግዲህ ውበትን የሚገልጽ ውበትን የሚያስረዳ ውበትን የሚተርክ እንግዲህ አንድ ቀል ነው ማለት ነው። ስለዚህ ቆንጆ የሚለውን ቃል ለብዙ ነገሮች ልንጠቀምበት እንችላለን ለዛ ለብዙ ሀሳቦች ልንጠቀምበት እንችላለን ለብዙ ቁም ነገሮችን ልንጠቀምበት እንችላለን ከነዛም ውስጥ እንግዲህ የቆንጆ የምንለው እንግዲህ ሰዎች ውበትን ተላብሶ ውበትን አግኝቶ ስናቸው እንግዲህ ቆንጆ ልንላቸው እንችላለን። ለምሳሌ እንግዲህ ሰዎች እንግዲህ የተለያዩ ውበት ሊኖራቸው ይቻላል። ለምሳሌ ሰዎች ፀጉራቸው የሚያምር ከሆነ ፀጉራቸው ለስላሳ ከሆነ ወይም ደግሞ ሰው ፀጉራቸው ሉጫ ከሆነ ውበትን የሚያሳይ ከሆነ እንግዲህ ያን ፀጉራቸውን እንግዲህ ቆንጆ ፀጉር አለ ቆንጆ ፀጉር አለሽ በማለት እንግዲህ ልንናገር እንችላለን ማለት ነው። ከዛ በተጨማሪ እንግዲህ ይሄ ልብሶችን ቆንጆ ልንል እንችላለን እንግዲህ የተለያዩ ልብሶች አሉ የተለያዩ ጫማዎች አሉ። የተለያዩ ሰዎች እንግዲህ እነዛን ልብሶች እነዛን ሰዎች እነዛን ጫማዎች አርገው ስናያቸው እንግዲህ ቆንጆ ለብስ ነው ቋንጆ ጫማ ነው ልንል እንችላለን። ከምን አንፃር ነው ቆንጆ ልንል የምንችለው ቢባል ደግሞ ከጥንካሬ አንፃር ሊሆን ይችላል። ከጥንካሬ አንፃር ሊሆን ይችላል፣ ከውበት አንፃር ሊሆን ይችላል፣ ከተለያዩ ነገሮች አንፃር እንግዲህ ልብሶችንም ከሆነ የተለያዩ ነገሮችን ቆንጆ ልንል እንችላለን ማለት ነው። ስለዚህ ከውበትን የምንገልጵበት ውበትን የምናስረዳበት ከሌላው የተሻለ ነገርን ወይም ደግሞ ክትል ሌላው የተሻለ ነገርን የምንናገርበት ነገር ነው ማለት ነው። ማጥመጥ ስለዚህ ቆንጆ ማለት ውበትን የሚገዝ ቆንጆ ማለት ሀሳብን የምናስረዳበት እንግዲህ አንድ የጥሩ ምኞት መግለጫ ወይም ደግሞ ጥሩ ነገርን የምንናገርበት አንዱ መንገድ እንግዲህ ቆንጆ ማለት ነው። እንግዲህ ልብሳችን ሊያመር ይችላል ውበት ሊኖረው ይችላል ያንን እንግዲህ ቆንጆ ሊንሆን እንችላለን እና ከዛም አልፎ ጫማዎቻችንን ቆንጆ ልንሆን እንችላለን። ከዛም አልፎ ከተለያዩ ጌጣ ጌጦችን እንግዲህ ቆንጆ ልንሆን እንችላለን። ከዛም አልፎ እንግዲህ ቤቶችን ከተለያዩ ውበት ያላቸውን ቤቶች አዲስ ዲዛይን የሆኑ ቤቶችን ወይም ደግሞ በተለያየ ቀለም ያሸበረቁ ቤቶችን እንግዲህ የሚያምሩ ቤቶች እነዛን ቆንጆ ቤቶች ናቸው ልንል እንችላለን። እንግዲህ ቆንጆ የማይገባበት የለም ቆንጆ ብዙ ቦታዎች ሊገባ ይችላል እንግዲህ እንዳያገባቡ እንግዲህ ቆንጆን ልንጠቀምበት ይገባል ማለት ነው። ማለትም የተለያዩ ቃላትን ስንጠቀም እንግዲህ የተለያዩ ውበትን ለመግለጽ ውበትን ለመስረዳት ውበትን የተሻለ አድርገን ለመግለጽ ስንፈልግ እንግዲህ ቆንጆ የሚለውን ቃል እንጠቀማለን ማለት ነው። ስለዚህ ቆንጆ ነው ተጠቀምን ማለት እየበለጠ ውበት አለው የተሻለ ውበት አለው የሚለውን ያስረዳልናል ማለት ነው። ስለዚህ ይሄ ወፎችን አይተን ቆንጆ ልንል እንችላለን እንስሳትን አይተን እንግዲህ የሚያምረው እንስሳት ከሆኑ እነዛ እንስሳት እንግዲህ ቆንጆዎች ልንል እንችላለን። ስለዚህ እንደዛ በማለት እንግዲህ የተለያዩ ነገሮችን መግለጽ እንችላለን ማለት ነው። ስለዚህ ቆንጆ ማለት የሚያምር ውበት ያለው። ሽታው የሚያምር ልብል አለ ማልኩ የሚያምር ሊሆን ይችላል። ቅርጹ ላይ የሚያምር ሊሆን ይችላል ከተለየያ አንጽር ከተለያያ ሁኔታ አይተን እንግዲህ ያንን ነገር መግለጽ እንችላለን ማለት ነው። ስለዚህ ወንድ ልጅ ነው ቆንጆ ልንሆን እንችላለን ውበት ካለው ፀጉሩ የሚያምር ከሆነ አለባበሱ የሚያምር ከሆነ የተለያዩ ነገሮችን ካሟላ እንግዲህ ያንን ሰው ቆንጆ ልንል እንችላለን ማለት ነው። ስለዚህ ቆንጆ የሚለውን ቃል ልንጠቀም የሚችለው ከብዙ አንገት ከብዙ አንፃር አይተን ከብዙ ነገሮች ጋር አመዛዝነን አወዳድረን ከነዛ አንፃር እንግዲህ ቆንጆ ልንል እንችላለን ማለት ነው። ስለዚህ ቆንጆ የሚለውን ቃል ለብዙ ነገሮች ልንጠቀበት የምንችል እንግዲህ አንድ የቃል አይነት ወይም ደግሞ የቃል ሀሳብ ነው ማለት ነው። ስለዚህ ቆንጆ በማለት እንግልጻለን በሚለው እንሄዳለን ማለት ነው። ስለዚህ ቆንጆ ውበትን የሚገዙ ቆንጆ ደስ የሚልን ነገር የሚገልጽ እንግዲህ አንድ ቃል ነው ማለት ነው። ስለዚህ ያን ቃል በመጠቀም ብዙ ነገሮች

ኩሽና ማለት እንግዲህ የተለያዩ ምግብ ለማብሰልያነት የምንጠቀመው የቤት አይነት ሲሆን እንግዲህ የተለያዩ ምግቦችን ለማብሰል የተለያዩ ምድጃዎችን የምናስቀምጥባቸው ወይም ደግሞ የተለያዩ ምግቦችን እንጀራ ሊሆን ይችላል የተለያዩ እንጀራዎችን ለመጋገር የምንጠቀምበት የተለያዩ ዳቦዎችን ለመጋገር የምንጠቀምበት የተለያዩ የወጦችን መስራት የምንጠቀምበት እንግዲህ ኩሽና ይባላል በመባል ይታወቃል ማለት ነው። ስለዚህ በተለያዩ ኩሽናዎች ሊኖሩ ይችላሉ እንግዲህ የምግብ ኩሽናዎች ምግብ መስሪያ ወይም ደግሞ እንጀራ መጋገሪያ ኩሽናዎች ሊኖሩ ይችላሉ እነዛን እንግዲህ በተለያዩ እንጨቶችህና ቆርቆሮዎችህ ልንሰራቸው እንችላለን ማለት ነው። እንግዲህ በአግባቡ ኩሽና በጣም መደብ ያስፈልገዋል የተለያዩ መደቦች ያስፈልገዋል ካፌ አለም መደብ ሊኖር ይገባል ምክንያቱም መሬት ላይ ከሆነ ዝቅ ብለን መጋገር ጎበጎባችንን ሊያመን ስለሚችል ከፍ ያለ በእንጨት ተደርድሮ መደብ ሊሰራለት ይገባል ማለት ነው። እዛ መደብ ላይ ምድጃው ይደረግና እንግዲህ የተለያዩ ወጦችን ስትሰራ ቁመን እዛ ላይ ብንሰራ መልካም ይሆናል ማለት ነው። እንግዲህ የተለያዩ ወጦችን ልንሰራ እንችላለን የተለያዩ እንጀራዎችን ልንጋግር እንችላለን ብትለያየ ጊዜ እንግዲህ ባዘቦትም ጊዜ ለምንመገባቸው መግባቸው ለምመጠጣቸው መጠጦች እንግዲህ የተለያዩ ማብሰያዎች ያስፈልጋሉ እነዛን የምናበስልበት እነዛን የመን እንደታቀምበት እንግዲህ ኩሽን ያስፈልጋል ማለት ነው። ከዛ በተጨማሪ ደግሞ ምን ያስፈልጋል ቢባል የተለያየ መጀመሪያ እንግዲህ እሳት ያስፈልጋል እሳት ያስፈልጋል እሳት እንግዲህ የሚጠቅመው ምግቦችን ለማብሰል ምግቦችን ለማዘጋጀት ምግቦችን ለማሞቅ በኋላ ለመስራት እንግዲህ የምንጠቀምበት አንዱ መንገድ ነው ማለት ነው። ስለዚህ ምግቦች የምናበስልበትን እነዛን ምግቦች የምንሰራበት እንግዲህ እሳት ያስፈልጋል እሳት የሚገኘው ኩሽና ነው ማለት ነው። ስለዚህ ኩሽና ውስጥ እሳት በማቀጣጠል እሳትን በማያያዝ እንግዲህ የተለያዩ ምግቦችን ልናበስል እንችላለን እንጀሮዎችን ልናገር እንችላለን ደቦዎችን ልናበሰን እንችላለን እንግዲህ እንደዛ የምናደርግበት ቦታ እንግዲህ ኩሽና ይባላል ማለት ነው። ስለዚህ ቤት ውስጥ ከሆነ ቁርቁሬያችንን ጢሱ ሊያበላሸው ስለሚችል የተዳየ ጭስ ይኖረዋል እንጨቶች ስለሚናዱ የተለያዩ ጉማሽ ስለሚናዱበት እንግዲህ ያን ጊዜ ጭሱ ኮርኮሮን አበላሽብናል ያቃጥልብናል ማለት ነው። ነገር ግን ኩሽና ከሆነ አስበንበት የጭስ መውጫ አድርገንለት የተለያዩ ጭስ የሚያበላሽው ነገሮች አድርገን እንግዲህ ቁሽና ልንሰራው እንችላለን በአግባቡ ለሰአቱ የሚመጥን አድርገን እንሰራዋለን ማለት ነው። ስለዚህ ጎዳም ማለት ነው ነገር ግን ቤታችን ውስጥ የምናደርገው ቤታችን በውድ ሰርተነው ሊሆን ይችላል ቤታችን አንደኛ ቆሻሻ የሆነ ሁለተኛ ደግሞ ጭስ በጭስ ይሆናል ሶስተኛ ደግሞ ቆርቆሮ ይበላሻል ማለት ነው። ስለዚህ ቆርቆሮአችን እንዳይበላሽ ቆርቆሮአችን እንዳይቃጠል ቆርቆራችን ውበቱ እንዳይጠፋ ቤታችን ጭስጭስ እንዳይል ኩሽና እንሰራለን ማለት ነው። ኩሽና እንሰርተን የተዳየውን ምግቦችን ስናበሰል የተለያዩ እንጀራዎችን ዝንጋግር ለቦችን ዝንጋግር ወጥተን እንሰራ እዛ እናደርጋለን ማለት ነው። የተለያዩ ቡናዎችን ስናፈላም እንግዲህ እንናፈላ እንችላለን ማለት ነው ስለዚህ እኔ የሚያገለግለው እንግዲህ ቤታችን እንዳይቆሽሽ ቤታችን እንዳይብላሽ ቤታችን እንዳይጢስ ጢስ እንዳይል እንግዲህ የተለያዩ ምግቦች እና መጠጦችን እንግዲህ እዛ ላይ ለማውሰድ እና ለመስራት እንድንጠቀምበት ነው ማለት ነው። ስለዚህ የተለያዩ ነገሮችን ለመስራት የተለያዩ ሀሳቦችን ለማግኘት እንግዲህ ኩሽናዎችን እንሰራለን እነዛ ኩሽናዎች እንግዲህ የምንሰራቸው ከተለያዩ እንጨቶች ሊሆን ይችላል ከተለያዩ ሀሳቦች ሊሆን ከተለያዩ ነገሮችን ሊሆን ይችላል ማለት ነው። ስለዚህ ከተለያዩ ነገሮች እነዛን በመስራት ራሳችንን እንግዲህ ጢስ ማቆም ከጢስ እንግዲህ ቤት ውስጥ የምንሰራ ከሆነ ራሳችንን ሊያፍነን ይችላል እንግዲህ ቤት ውስጥ ነው የምንተኘው ቤት ውስጥ ስንተኛ ጭስ ካለበት ቤቱ እንግዲህ የተለያዩ በሽቶችን ሊያመጣብን ይችላል ምክንያቱም ጭስ በጣም መጥፎ ነገር ነው። ምክንያቱም የተቃጠለ ነገር ስለሆነ ያን ነገር እንግዲህ ሲሸተን ራሳችንን ያመናል እስከመሞትም እንደዚህ ሊያደርሰን ይችላል። መጥቶ የክሰል ጭስ እንግዲህ በጣም መጥፎ ነው። ያ መጥፎ ጭስ በባፋችን ባፍንጫችን የሚገባ ከሆነ እንግዲህ ያምናልባት ነው ነገር ግን ኩሽና የምንሰራ ከሆነ ኩንሽና ስለማንተኛ ቤት ውስጥ ስለምንተኛ ጭርሶ ያገኘንም በዛ ላይ ደግሞ የጭስ መውጫ ስላለው የጭስ በጭስ መውጫው እንግዲህ ጭሱ እየተነነ ስለሚወጣ ችግር የለውም ማለት ነው። ነገር ግን ቤታችን ውስጥ ከሆነ ቤታችን የቼስ መውጫ አይኖረውም ስለዚህ ኩሽና ነው የጭስ መውጫ ሊኖረው የሚችለው ምክንያቱም ለጢሲ መውጫ ተብሎ ይዘጋጃል እና ስለዚህ ኩሽና ብና በስል ኮሽና ብንሰራ ኩሽና ኩሽና ውስጥ ብን ምግቦችን ብናበስል እንግዲህ የተሻለ ጥቅም እናገኝበታለን ማለት ነው። ስለዚህ እነዛን ነገሮች ለማግኘት እንግዲህ የተለያዩ ነገሮችን እዛ ላይ እናደርጋለን ማለት ነው። ስለዚህ ኩሽናዎችን በመስራት እንግዲህ የተለያዩ ጥቅሞችን ማግኘት እንችላለን ማለት ነው። ስለዚህ የተለያዩ ጥቅሞችን ለማግኘት የተለያዩ ጤናዎችን ለመጠበቅ እንግዲህ ኩሽና ሰርተን እዛ ላይ

እሺ እግር ማለት ደግሞ እግር እንግዲህ ለሰው ልጆች የተሰጣ ወይም ደግሞ ለብዙ እንስሳትና ለሰው ልጆች የተሰጠ የተለያዩ ነገሮች እንግዲህ እግር ሊባሉ ይችላሉ። እንግዲህ እግር ብዙ ነገሮች አሉት እንግዲህ እግር የሚጠቅመው ብዙ ጥቅሞች አሉት እግር ለብዙ ነገሮች ይጠቅማል ለእንስሳት ለእጽዋት። ለተለያዩ ነገሮች እንግዲህ እግር ያስፈልጋል ማለት ነው። እንግዲህ እግር የመጀመሪያ የሰው ልጆችን ስናይ እንግዲህ እግር ለሰው ልጆች ብዙ ጥቅሞችን የሚሰጥ ነው ነው። እንግዲህ የመጀመሪያው እግር ልንራመድበት የምንችለው እንግዲህ ሰዎች ከቦታ ቦታ ሊንቀሳቀሱበት የሚችሉ ከቦታ ቦታ ሊዘዋወሩበት የሚችሉ ከቦታ ቦታ ሊሄዱበት የሚችሉ እንግዲህ የመጀመሪያው ነገር ቢኖር ማለት። ከመኪኖች ባለፈ ከዛ ባለፈ እንግዲህ እግር ነው ማለት ነው። እንግዲህ ለሰው ልጆች እግር ተሰጥቷል ከፈጣሪ ዘንድ ያን ነገር እንግዲህ ለመራመጃነት ለመቀሳቀሻነት እንግዲህ ተሰጥቷል ማለት ነው። እንግዲህ እግር ብዙ ነገሮችን የያዘነው ማለትም የተለያዩ ጥቅሞችን ይይዛል። ከነዛ ውስጥ እንግዲህ የተለያዩ ቦታዎች ላይ ለመድረስ የተለያዩ ሩጫዎችን ለመሮጥ የተለያዩ ዝላዮችን ለመዝለል እንግዲህ እግር ያስፈልጋል ማለት ነው። እግርን የምንጠቀምበት ከሆነ ብዙ ጥቅሞችን የሚሰጠን አንደኛም ለሩጫ ሊሆን ይችላል የተለያዩ ነገሮች እግርን ልንጠቀምበት የምንችልበት ነገር ነው ማለት ነው። ስለዚህ እግርም በመጠቀም ብዙ ነገሮችን ማግኘት እንችላለን ማለት ነው። ከዛ በተጨማሪ እንግዲህ እግርን በመጠቀም እንግዲህ የተለያዩ ነገሮችን ማግኘት እንችላለን ምንድን እናገኛለን? ቢባል እንግዲህ እግረን የምንጠቀምበት ከሆነ ብዙም እርምጃዎችን ልንራመድበት ልንሮጥበት የምንችል ልንቀሳቀስበት የምንችል ስራዎችን ልንሰራበት የምንችል እግር ነው። የማትሆነው እንግዲህ ስፖርቶችን ሆነ ኳሶችን ልንጫወት የምንችልበት እንግዲህ በእግራችን አማካኝነት ነው ማለት ነው። ስለዚህ እግር በጣም ለሰው ልጆች አስፈላጊ ጠቃሚ ይሄ ነገር ነው ማለት ነው። ስለዚህ እግር በጣም ያስፈልጋል ከዛ አልኩት ደግሞ ለእንስሳት እግር ያስፈልጋቸዋል ማለት ነው። እግርም አላቸው ስለዚህ እንስሳት እንግዲህ አራት እግር ያላቸዋሉ። ሁለት እግር ያላቸው አሉ ወፎች እና ዶሮዎች እንግዲህ ሁለት እግር አላቸው። ሌሎች እንስሳት በጎች በሬዎች እና ላሞች የተለያዩ እንስሳት እንግዲህ ፈረሶችም በቅሎወችምም የተመሳሰሉት። የዱር አራዊት የዱር እንስሳትም እንግዲህ የቤት እንስሳትም እግር አላቸው ማለት ነው። እንግዲህ አራት እግር ያላቸው አሉ በደረታቸው የሚሰበው አሉ እንግዲህ እነዛን የመሳሰሉ እንግዲህ እግር ያላቸው ሁለት እግር ያላቸውም አሉ ማለት ነው። ስለዚህ እግር በጣም ወሳኝ ነገር ነው እግር በጣም ብዙ ነገሮችን ሊሰራበት የሚችል ነገር ነው። ልንቀሳቀስበት የምንችል ልንራመድበት የምንችል ልንሮጥበት የምንችል ልንዘልበት የምንችል ልን ከተለያዩ አደጋዎች ልናመልጥበት የምንችል እንግዲህ በእግራችን አማካኝነት ነው ማለት ነው። ስለዚህ እግር ካለ መንቀሳቀስ አለ እግር ካለ መሮጥ አለ እግር ካለ የተለያዩ ነገሮችን ማድረግ እንችላለን ማለት ነው። ስለዚህ ለነገሮች ለማድረግ እነዛን ነገሮች ለማንቀሳቀስ እንግዲህ እግር ያስፈልጋል ማለት ነው። ስለዚህ እግር ካለን እንግዲህ ብዙ ነገሮችን ማድረግ እንችላለን። ከዛ አልፎ ደግሞ የእኛ እንግዲህ ሰው ሰራሽ ነገሮች ለምሳሌ ወንበሮች ሊሆን ይችላሉ አልጋዎች ሊኖሩ ይችላሉ የተለያዩ መደርደሪያዎች ቁም ሳጥኖች እንግዲህ እግር አላቸው ማለት ነው። እንግዲህ የሰው ልጆች በእግር ይቆማሉ እግርን ለመቋሚነት ያገለገሉበታል። እንደ እንደዛም ሞሉ እንግዲህ እቃውጭም እንግዲህ ለመቋሚያነት የሚያገረግሩ ወይም ደግሞ ለመቀመጫነት የሚያገረግሯቸው እግር ያስፈልጋቸዋል ማለት ነው። እንግዲህ ወንበሮችን ስንሰራ እግር እናደርግላቸዋለን እንዳይወድቁ ወይም ደግሞ እንዳይንሸራተቱብን እንግዲህ እግርን አድርገን እንግዲህ የተለያዩ ከፍ ያሉ መቃወምጫዎችን መስራት እንችላለን ማለት ነው። ስለዚህ የተለያዩ እግሮችን የምንሰራላቸው ከሆነ አይወድቁም የተለያዩ እግሮችን እኩል አድርገን የምንሰራላቸው ከሆነ አይንሻፈፉም ማለት ነው። ስለዚህ ጥንካሬዎቻቸውን ለመጨመር ውበታቸውን ለመጨመር እንግዲህ እግር እናደርግላቸዋለን ማለት ነው። እንግዲህ እግር የውበት መልእክት ነው። እግር እግርን ካለን እንግዲህ ውበት አለ ማለት ነው። ስለዚህ ውበታችንን ለመጠበቅ ውበታችንን ለመንከባከብ የምንጠቀምበት እንግዲህ አንዱ መንገድ ነው ማለት ነው። ስለዚህ እግራችን እግራችን በጣም የምንጠቀምበት ቦታ ነው ማለት ነው። ስለዚህ እግር ለመሮጫነት እንጠቀመዋለን እግርን እንጥም እንጠቀመዋለን ንገረን የተለያዩ ነገሮችን እንጠቀመዋለን ማለት ነው። ስለዚህ እነዛን ነገሮች ለማግኘት ለመሮጥ ሊሆን ይችላል። ለመንቀሳቀስ የተለያየው ነገሮችን ለማድረግ እንግዲህ እግርህ እንጠቀምበታለን ማለት ነው። ስለዚህ የተለያዩ ጉዳቶች እንዳይደርሱብን ለመሮጥም ለመከላከልም ለስፖርትም የምንሰራበት ለጂምናትስቲኮች የተለያዩ ስፖርቶችን ስሰራ አግሬ ያስፈልጋል። ስለዚህ እነዛን ነገሮች ለማድረግ እንግዲህ እግርን ያስፈልጋል እንግዲህ እግርም በጥንቃቄ መያዝ ያስፈልጋል። ግርም በእንክብካቤ መያዝ ያስፈልጋል የተለያዩ አደጋወች እንይደርሱብን የተለያዩ የችግሮች እንዳይፈጠሩብን እግራችንን በጥንቃቄ ልንይዘው ይገባል ማለት ነው። ስለዚህ እግራችንን በጥንቃቄ የምንዘው ከሆነ በተለያዩ ጫማዎችን በማድረግ የሾክ እንዳይወጋን የተለያዩ ካልሲዎችን በማድረግ አቧራ እንዳይነካን እንግዲህ የእግራችንን ልንጠብቅ ይገባል ማለት ነው። ስለዚህ እግራችንን በእንካቤ በጫማ እያደረገን የተለያየው እቃ እንዳይቆርጡን የተለያየው ነገሮችን እንዳይቆርጡን በጫማ እያደረግን ልንጠቀም ይገባል። ብዬ አስባለሁ

በር ማለት እንግዲህ ብዙ አይነት በር ሊኖር ይችላል በር ማለት እንግዲህ መግቢያ ነው። መግቢያ ወይም ደግሞ ቤታችን ውስጥ የተለያዩ መግቢያዎች ሊኖሩ ይችላሉ። እንግዲህ በር የሚባለው እንግዲህ መግቢያችን ወይም ደግሞ ከቤት የምንገባበት ቤት ከምናወጣበት መግቢያ ወይም ደግሞ መውጫና መግቢያ ያለው ላይ እንግዲህ በር ይባላል ማለት ነው። እንግዲህ በሩ እንግዲህ ለምን ያገለግላል? ከተባለ እንግዲህ ቤት ውስጥ የተለያዩ ነገሮችን እናስቀምጥ እንችላለን የተለያዩ እቃዎችን እናስቀምጥ እንችላለን እንግዲህ በር ያስፈልጋል ማለት ነው። ምክንያቱም በር ከሌለ ሁሉም ሰው እየገባ እየወጣ ያስቸግረናል ማለትም ሌባም ሊገባ ይችላል የተለያዩ ነገሮችም ሊገቡ ይችላሉ ማለት ነው። ስለዚህ እንደዛ እንዳይሆን እንስሳትም ሌላውን እንዳይገባብን ወደ ቤት ውስጥ እንዳይገባም ቤታችንን ለመዝጋት ቤታችንን ሌባ እንዳይገባ እንዳስቸግረን እንግዲህ ለማድረግ የምጠቀምበት እንግዲህ በራችንን ቆልፋን ከሄድን ሌባ ይገባል በራችንን በጥንቃቄ ከዘጋን የተለያየ እንስሳትም አራዊትም ሊገቡብን አይችልም ማለት ነው። ስለዚህ እንደዛ ነገሮች እንዳይፈጠሩ በር ያስፈልጋል ማለት ነው። ስለዚህ ቤትን ስንሰራ ቤትን ስናዘጋጅ ቤትን ስንመሰረት እንግዲህ በርን እናስባለን ማለት ነው። እንግዲህ በር ማለት ቤት ሊኖር ይችላል ሁለት በር ሊኖር ይችላል ሶስት ከዛም በላይ ሊኖረው ይችላል። የተለያዩ በሮችን እንግዲህ በየአቅጣጫው እያደረግን እና እያገለገሎታቸው ለራሳቸው አገልግሎት ቤቱን እንግዲህ ትልቅ ቤት ሊሆን ይችላል ፎቅ ሊሆን ይችላል ያንን እንግዲህ የየራሱን በር እያደረግን ለመኝታ ቤታችን በር ለመኝታ ቤታችን በር ለተለያዩ ነገሮች እንግዲህ በር እያዘጋጀን እንግዲህ በርን እንገጥማለን ማለት ነው። ስለዚህ ያ የሚያገለግለው ለተለያየ ጊዜ ጠቀም ይሰጣል ማለት ነው። እንግዲህ ለመኝታ ቤታችን በር ስንተኛ የምንዘጋው ለቤታችን በር ለግቢያችን አጠር በለባ እንዳይገባ እንስሳት እንዳይገቡ እቃዎችን እንዳያበላሹ እንግዲህ የምናደርግበት ዋናኛው መንገድ ነው ማለት ነው። ስለዚህ ላይ ጥንቃቄ ይጠቅማል ለጥንቃቄ የምንጠቀምበት በርን እንግዲህ የተለያዩ ነገሮች የምንጠቀምበት ነው ማለት ነው። ስለዚህ በር ካለን በራችንን በመዝጋት በራችንን በመዝጋት እንግዲህ አንደኛን ለውበት እንጠቀምበታለን የተለያዩ ዲዛይኖችን በመስራት የተለያዩ ዲዛይኖችን በማድረግ በራችን ላይ እንግዲህ የተለያዩ ውበቶችን ማጎናጸፍ እንችላለን ነው ለቤታችን ወደ ቤታችን ገዛ በተጨማሪ ደግሞ ለቤታችን በርን በማድረግ እንግዲህ የተለያዩ በጥቅሞችን ማግኘት እንችላለን ማለት ነው። ከዛማ ምንድን ናቸው? የሚባል ደግሞ የተለያዩ ሌቦች እንዳይገቡ የተለያዩ እንስሳት ወደ ቤታችን ለምሳሌ እንግዲህ እንስሳት ማሰባቸውን እንስሳት እንግዲህ ሀሳብ ስለሌላቸው ቤት ውስጥ ያሉ እቃዎችን ገብተው ሊያበላሹብን ይችላሉ የተለያዩ ውሃዎችን ሊደፉ ይችላሉ የተለያዩ ምግቦችን ሊያበላሹብን ይችላሉ የተለያዩ የሚባሉ ነገር ካገኙ እንግዲህ እየበታተኑ እየበሉ እንግዲህ ቤቱን ያቋሽሹብን ይችላሉ ማለት ነው። ስለዚህ እቤታችን እንዳይቆሽሽ ቤታችን እንዳይበላሽ ቤታችን እንዳይበላሽ ንብረታችን እንዳይወድም እንግዲህ የተለያዩ ነገሮችን እንዳያደርጉብን ገብተህ ሰዎችንም ሊበሉ የሚችሉ አውሬዎች አሉ። እነዛ አውሬዎች ገብተው እንዳያጠቁን እንግዲህ ቅድመ ጥንቃቄ የምናደርግበት አንደኛው መንገድ እንግዲህ በር መስራት በርን ከሰራን በኋላም ደግሞ ያንን በር እንግዲህ መዝጋት ስንተኛ መሆን ስንቀመጥ ወይም ደግሞ ከቤታችን ወጥተን ስንሄድ እንግዲህ በራችንን ቆልፈን መሄድ ያስፈልገናል እውነት ነው ስለዚህ በዛን ጊዜ አውሬዎች ገብተው እሳት ገብተው ቤታችንን እንዳያበላሹብን ንብረት ተዋድሙብን አይችሉም ማለት ነው። ከዛ በተጨማሪ እንግዲህ ሌቦች ሊኖሩ ይችላሉ። ሌቦች እንግዲህ የተለያዩ እቃዎችን ለመውሰድ የተለያዩ ንብረቶችን ለማጥፋት ለመጠቀም እንግዲህ ሊገቡ ይችላሉ ቤት ውስጥ ቤት ውስጥ ገብቶ የተለያዩ ንብረቶችን ሊወስዱብን ይችላሉ። በዛን ጊዜ እንግዲህ እኛ አንጎዳል ነው ስለዚህ በተለይ በጀናችን ላይ ዘርቁን ስልኮቻችንን የተዳዩን በርም ሊሆን ገንዘብ ሊሆን ይችላል እነዛን ነገሮች እንግዲህ እንዳይሰርቁን ለጥንቃቄ ስንፈልግ ለመጠንቀቅ እንግዲህ ምን እናደርጋለን ቢባል እንግዲህ በሮችን ሰርተን በራችንን በደንብ ቆልፈን በደንብ አስተካክለን ዘግተን እንተኛም ልንሄድም አንችልም አላማት ነው። ስለዚህ በር ካለ ሰላም ይኖራል ማለት ነው። እንግዲህ በር የሰላም መገለጫ ነው። በር ካለን የሚደፍረን የለም በር ካለ ወደ እኛ ተጠግቶ እኛን የሚያስፈራራ እኛን የሚደበደብ እኛን የሚቀማ እኛን የሚናጠቅ እንግዲህ አይኖርም። አልነበረም ስለዚህ በራችንን በደንብ ዘግተን በራችንን ዘግተን የምንተኛ ከሆነ በራችንን ቆልፈን የምንሄድ ከሆነ እንግዲህ ጥቅሞችን እናገኛለን ማለት ነው። ንብረታችንና አይሁድሙን ንብረታችን ቤታችን አይበላሸም። ስለዚህም ጥቅሙ ውበቱን እንደጠበቀ እናገኘዋለን ውበቱን እንደያዘ እናገኘዋለን ማለት ነው። ስለዚህ ቤታችን ዘግተን ማንሄድ ከሆነ ግን ውበቱ ይበላሻል። እንስሳት ገብቶ ያበላሹታል። እውአው ሊደባፉ ይችላሉ ሌላ ሰዎች መጥተው እቃዎችን ሊወስዱ ይችላሉ። ስለዚህ ንብረታችን ሊጎዳ ይችላል ማለት ነው። ስለዚህ ንብረታችን እንዳይጠፋ ንብረታችን እንዳይበላሽ ቤታችን እንዳይበላሽ ውበቱ እንዳይጎደል እንግዲህ የተለያዩ በሮችን በመስራት እነዛን በሮች እንግዲህ በአግባቡ

እሺ እንግዲህ ስምህ ማነው? የሚለው እንግዲህ ጥያቄ ነው እንግዲህ ስምህ ነው። የሚለው እንግዲህ የተለያዩ ሰዎችን የተለያዩ ነገሮችን እንግዲህ ስማቸውን ለማወቅ ስንፈልግ ስማቸውን ለመና ለማወቅ ስንፈልግ እንግዲህ የምንጠይቀው ጥያቄ ነው። የተለያዩ ማህበረሰቦችን ሰዎችን እንግዲህ የተለያዩ ጥያቄዎችን ለመጠየቅ ስንችል ለእነሱ ጋር ለመግባባት ስንፈልግ ለእነሱ ጋር ጥሩ ግንኙነትን ለመፍጠር ስንፈልግ እንግዲህ ስምህ ማነው በማለት እንጠይቃለን ማለት ነው። እንግዲህ ስም ማነው የሚለው ጥያቄ ለብዙ ነገሮች ልንጠቀምበት ልንችል ነው። ስም ማነህ የምንል ከሆነ። መልስ አለው ማለት ነው። እንግዲህ ይሄ ጥያቄ ብዙ ነገሮችን ለመጠየቅ እንጠቀምበታለን። እንግዲህ ስሜ ማነው ካልን የተለያዩ ስሞች ሊኖሩ ይችላሉ። እንግዲህ የመላሹ መልስ የሚሆነው ሊሆን የሚችለው እንግዲህ አበበ ከበደ አየለ በቃሉ ምናምን እያለ እንግዲህ ስሞችን ይጠቅሳል ማለትም የራሱን ስም የራሱን መጣሪያውን ከነአባቱ ወይም ደግሞ ከናቱ ሊናገር ይችላል ማለት ነው። ስለዚህ ስምህ ማነው ካልኩኝ እንግዲህ የእሱን ስምህ እንደጠየኩት ይረዳኛል ማለት ነው። አንድ ሰው ስሙን የምትጠይቀው ከሆነ ስሙን ይናገራል ማለት ነው። ስለዚህ ስም ማነው የምል ከሆነ እንግዲህ የሰምን ይናገራል ማለት ነው። ከዛ በተጨማሪ ደግሞ የእንስሳትንም ሆነ የተለያዩ እቃዎችን ስም ለመጠየቅ ስፈልግ እንግዲህ ስም ማነው የዚህ ኢቃስም ማነው የዚህ እንስሳ ስም ማነው የዚህ አውሬ ስም ማነው ያልኩኝ እንግዲህ መጠየቅ እችላለሁ ማለት ነው። ስለዚህ ይህ ስምህ ማነው የሚለውን ጥያቄ እንግዲህ ማን የሚለው እቃን ወይም ደግሞ ሰውን የሚገልጽ ነው። ስለዚህ እማን የሚለው ጥያቄ ነው። ስለዚህ ስምህ የሚለው ደግሞ መጠሪያ ነው ማለት ነው። ስለዚህ መጠሪያውን የማን መጠሪያ እንደሆነ የሚገልጽ የማን መጠሪያ እንደሆነ የሚናገር ቃል ነው ማለት ነው። ስለዚህ ያንድን ሰው መጠሪያ ለማወቅ ወይም ደግሞ ያንተን ሰው በከህፃነቱ ጀምሮ ስም ይወጣለታል ያን ስም እንግዲህ በማህበረሰቡ ዘንድ ሲገለገልበት የኖረ ሰዎች እሱን ለመጥራት እሱን ለማስታወስ የሚጠቀሙበት ነገር ነው። ማለትነው ስለዚህ ስሙን ከተናገርን በአንዴ የሰውየው ቅርጽ የሰውየው መልክ ይመጣልና ማለት ነው። ስለዚህ ያንን ነገር ለማግኘት ያንን ነገር ለማምጣት እንግዲህ ስምህ ማነው ብለን እንጠይቃለን ማለት ነው። ለምሳሌ ስሙን የማናውቀው ከሆነ የአንድን ሰው ስም የማናውቀው ከሆነ ወይም ደግሞ ከዚህ በፊት ሰምተነው ማናውቅ ስም ካለው ምን እንላለን ስምህ ማነው እንለዋለን። እንግዲህ ስም ማነው ስንል ስሙን እነግርና ከዛ በኋላ እንግዲህ ስሙን በመጥራት ሰውየውን ልናገኘው እንችላለን ማለት ነው። ሰዎችን ብንጠይቅ ያኛውን ሰውየው ስሙን ነግረን እንግዲህ ሰዎችን ብንጠይቅ ሰዎች የት እንዳለ የት እንደሚኖር ስለሱ ብዙ ነገርን ሊነግሩን ይችላሉ። ቤተሰቦቹም ማን እንደሆኑ ይነግሩናል ማለት ነው። ስለዚህ ስም የመጠሪያ ነው ስም በሰዎች ዘንድ የሚታወቅ መጠሪያ ነው ማት ነው። ስለዚህ ሰዎችን ለማግኘት ስንፈልግ ሰዎችን ለማወቅ ስንፈልግ እንግዲህ ስማቸውን መጀመሪያ እንጠይቃለን ማለት ነው። እንግዲህ ከሰዎች ጋር መጀመሪያ ግንኙነት ስናደርግ ወይም ደግሞ ከሰዎች ጋር መግባባት ስንፈልግ መጀመሪያ ልንጠይቃቸው የምገባቸው እንግዲህ ስም ማነው ብለን ነው። እንግዲህ ስምህ ማነው ብለን ስንጠይቅ እንግዲህ ስማቸውን ይናገራሉ ስማቸውን መጠሪያቸውን ይናገራሉ ማለት ነው። እንግዲህ የስማቸው ብዙ ሊሆን ይችላል እንግዲህ የስማቸው የቤት ስም ሊኖር ይችላል የቅጽል ስም ሊኖር ይችላል። የዋና መጣሪያ ስም ሊኖር ይችላል እንግዲህ ያንን በበላይ ይናገራሉ ማለት ነው። ስለዚህ ስምህ ማነው ለሚለው ጥያቄ ብዙ ሰዎች መልስ ሊሰጡ የሚችሉት እንግዲህ በትምህርት ቤትም ሆነ በስራ ቦታ የሚጠሩበትን ስም ነው ማለት ነው። ስለዚህ ስምህ ማነው ብለን ምንጠይቅ ከሆነ ስማቸውን ይናገራሉ ማለት ነው። እንግዲህ የብዙ የቤቶች ስም አለ የሀገሮች የራሳቸው ስም አለ ለምሳሌ አዲስ አበባ ባህር ዳር ጎንደር ሚዛን ሀዋሳ መቀሌ የተለያዩ በቃ እንደዚህ የሚባሉ ስሞች አሉ። ያገር ራሱ ስም አለው ማለት ነው። ከዛም አልፎ የእቃዎች ወንበር አልጋ ጠርጴዛ ቴሌቪዥን የተለያዩ ስሞች አሉ ማለት ነው። ስለዚህ የእቃዎችም ስም አላቸው። የሀገሮችም ስም አላቸው የእጽዋትም ስም አላቸው ዋንዛ ቀርቃሃ ዝግባ ባዛ የተለያየው ስሞች አላቸው ማለት ነው። ስለዚህ እንስሳትም ስም አላቸው። እንስሳት ደግሞ በሬላም አንበሳ ነብር አባ ሽማኔ እየተባሉ እንግዲህ ይጠራሉ ማለት ነው። እንግዲህ ሁሉም መጠሪያ አለው። መጠሪያ እንግዲህ ሚያገለግለው ያን ነገር ለማስታወስ ያን ነገር ለመለየት ከሌሎች ለመለየት የምንጠቀምበት አንዱ መንገድ ነው። ስለዚህ እንደዛውም የሰው ልጅ ደግሞ መጠሪያ አለው። ወይም ደግሞ የሰው ልጅ ስም አለው ማለት ነው። ስለዚህ ያን ስም ስሙን በመጠየቅ እንግዲህ ስሙን ለመጥርያነት እንገለግልበታለን ሰውን ለመጥሪያነት እንጠቀምበታለን ማለት ነው። ስለዚህ የሰውን ልጅ የስም ስንፈልግ የሰውን ልጅ ለማወቅ ስንፈልግ የሰውን ልጅ ጋር ለመግባባት ስንፈልግ እንግዲህ መጀመሪያ ልንጠይቅ የምንችለው ስምህ ማነው ስምህ ማን ይባላል በማለት

እሺ ሂሳብ ማለት ደግሞ ሂሳብ ማለት እንግዲህ የስሌት አይነት ነው ማለትም። ሂሳብ እንግዲህ በብዙ አይነት ነገር ልንገልጸው እንችላለን ሂሳብ መደመር ነው። ሂሳብ መቀነስ ነው። ሂሳብ ማባዛት ነው። ሂሳብ ማካፈል ነው። እንግዲህ የሂሳብ ስሌቶች የሚባሉ እነዚህ ናቸው። እንግዲህ የሂሳብ ስሌት ልንጠቀም እንችላለን። ሂሳብ ማለት እንግዲህ ከብዙ አንፃር ልንናየው የምንችለው ከብዙ አንፃር ልንገፀው የምንችለው መደመር ሊሆን ይችላል። የተለያዩ ቁጥሮችን ደምረን ሊሆን ይችላል የተለያዩ ቁጥሮችን ቀንሰን የተለያዩ ቁጥሮችን አባዝተን የተለያዩ ቀሪዎችን ማወቅ እንችላለን። የተለያዩ ወጪዎችን ገቢዎችን ለመለየት የምንጠቀምበት የተለያዩ ሂሳቦችን የምናሰላበት የተለያዩ ነገሮችን ቁጥሮችን የምንጠቀምበት እንግዲህ በቁጥር መልኩ የሚገለጽ በቁጥር ከመልኩ የሚሰላ ቁጥሮችን ለብዙ ነገር እንጠቀምበታለን ማለት ነው። ስለዚህ እነዛን ቁጥሮች በብዙ ነገር በመጠቀም እነዛን ቁጥሮች ለብዙ ነገር በመጠቀም እንግዲህ ስሌትን ማስላት እንችላለን ማለት ነው። አንድን ነገር እንግዲህ ስንፈልግ ስንት ቁጠር እንደሆነ ወይም ደግሞ ስንት ብር እንዳለን ስንፈልግ የተለያዩ ወጪዎችን እንቀንሳለን የተለያዩ ገቢዎችን እንደምራለን። በስንት እያባዛን እንግዲህ እንደዛ እያረግን እያካፈልን የተለያዩ ወጪዎችን ገቢዎችን ማስላት የምንችልበት እንግዲህ አንድ ነገር ነው ማለት ነው። ስለዚህ ይህ ሂሳብ ይባላል። ይህ ሂሳብ እንግዲህ ባንክ ቤቶች ላይ የምንጠቀምበት ገንዘቦችን ለማውጣት ገንዘቦችን ለመቁጠር ጎንዘቦችን ለመቀነስ ለማካፈል ለመደመር እያደረግን እንግዲህ ለሰዎች ስናከፋፍል ገንዘቦችን እናካፍላለን። ከሰዎች ስንሰበስብ እናባዛለን እንደዛ ያደረግን እየደመርን እየቀነስን እንግዲህ የምንጠቀምበት ሂሳብ ይባላል ማለት ነው። እንግዲህ ባንክ ቤቶች ላይ በብዛት የምንጠቀምበት ከዛም አልፎ ደግሞ የተለያዩ ሂሳብ ነክ በሆኑ ትምህርት ቤቶች ሊሆን ይችላል። የተለያዩ ትምህርት ቤቶች ላይ ሂሳብ ትምህርት አለ ሂሳብ ትምህርትን እንግዲህ በማስተማር በመማር እንግዲህ ብዙ ጥቅሞችን እናገኛለን ማለት ነው። እንግዲህ እዛ ብዙ ጥቅሞች አሉት። የተለያዩ ወጪዎችን ለማስላት የተለያዩ ገቢዎችን ለማስላት ባንክ ቤት ሊሆን ይችላል የተለያዩ ቁጠባዎችን ለመቆጠብ የተለያዩ ብድሮችን ለመስጠት እንግዲህ ሂሳብ ማስላት አለብን ማለት ነው። ስለዚህ ሂሳብ ለነጋዴዎች ይጠቅማል ሂሳብ ለግብርናዎች ይጠቅማል ሂሳብ ለሁሉም ሰው ይጠቅማል ማለት ነው። ስለዚህ ሂሳብን የማይጠቀም ሰው የለም ምክንያቱም ሰው ይገዛል ይሸጣል ይለውጣል ስለዚህ ያን በሚያደርግበት ጊዜ ሂሳብ ያሰላል ማለት ነው። ስለዚህ ሂሳብ ለብዙ ነገር የሚጠቅም ሂሳብ ለብዙ ጥቅሞችን የምናውልበት አንድ ነገር ነው ማለት ነው። ከዛ በተጨማሪ እንግዲህ ሂሳብ ብዙ ነገሮችን ልናደርግ እንችላለን። ሂሳብ ማለት እንግዲህ ብሮችን ሊሆን ይችላል ገንዘቦችን ሊሆን ይችላል የምንቆጥርበት አንዱ መንገድ ነው ማለት ነው። ከትምህርት አልፎ ከመደመር እና ከመቀነስ አልፎ እንግዲህ ሂሳብ ሂሳብን ይገባል ማለት ነው። እንግዲህ መስሪያ ቤቶች ላይ የተለያዩ መስሪያ ቤቶች ላይ የተለያዩ ድርጅቶች እንግዲህ ስራዎችን ይሰራሉ እነዛ ስራዎችን ሲሰሩ እንግዲህ ሂሳቦችን ያሰላሉ ማለት ነው። ሂሳብን የሚያሰላ ባለሙያ ያስፈልጋቸዋል ሂሳብን የሚደምር የሚቀንስ የሚያባዛ የሚያካፍል ባለሙያ ያስፈልጋቸዋል ማለት ነው። ስለዚህ እያንዳንዱ ድርጅት የሂሳብ ባለሙያ ሊኖረው ይገባል። ትምህርት ቤቶች የሂሳብ ባለሙያ ይገባሉ ተማሪዎች ገንዘብ ይከፍላሉ ተማሪዎች ገንዘብ ከፍለው ሲማሩ። እዛ ላይ እንግዲህ ገንዘብን የሚቀበል ገንዘብን የሚመልስ ገንዘብን ለድርጅቱ የሚያስረክብ ገንዘብን ባንክ ቤት የሚያስገባ እያለ እንግዲህ ብዙ ሰዎችን በውስጡ ይይዛል ማለት ነው። ስለዚህ ሂሳብ ብዙ በትምህርት ቤት ዘንድ ብዙ ጊዜ የምንማረው የተለያዩ መደመር መቀነስን ከዛም አልፎ የተለያዩ በጣም አወዛጋቢ ሀሳቦችን የምንማርበት ከዛም አልፎ ደግሞ ከአሁን ላይ ደግሞ በስራ መልኩ ደግሞ ስራ ቦታ ላይ የተለያዩ የተለያዩ ተግባሮችን የምናሰላበት የምናወጣ የምናወርድበት እንግዲህ አንዱ መንገድ እንግዲህ ሂሳብ ይባላል ማለት ነው። ስለዚህ ሂሳብ ማለት የተለያዩ ነገሮችን የምናገኝበት የተለያዩ ጥቅሞችን የምናገኝበት የተለያዩ ውጣ ውረዶችን የምናሳልፍበት እንግዲህ አንዱ መንገድ ነው ማለት ነው። ስለዚህ ሂሳብን በማስላት ገንዘብን ማወቅ ይቻላል ሂሳብን በመስራት ትርፍን ማወቅ ይቻላል ሂሳብን በማስላት የተለያዩ ውጣ ውረዶችን ማግኘት ይቻላል ማለት ነው። ስለዚህ ሂሳብን በመስላት ሂሳብን በመጠቀም እንግዲህ ልናሳልፈው የሚገባ ብዙ ነገር አለ ማለት ነው። ስለዚህ ሂሳብን በማስላት ትርፍን ማግኘት ይቻላል። ሂሳብን በማስላት ውጤታማ መሆን ይቻላል። ሂሳብ የማናሰላ ከሆነ ግን ኪሳራችንን አናውቅም ውጤታችንን አናውቅም ስለዚህ ከንቱ ልፋት ሊሆንብን ይችላል ማለት ነው። እንግዲህ ሂሳባችንን የምናሰላ ከሆነ ሂሳባችንን የምናውቅ ከሆነ ሂሳባችንን የምንረዳ ከሆነ ነገር ግን የተለያዩ ነገሮችን ማስላት ማውጣት ማውረድ እንችላለን ማለት ነው። ስለዚህ እነዛን ለማድረግ እነዛን ለማግኘት እንግዲህ ሂሳብን በአግባቡ ማስላት ሂሳብን በአግባቡ መደመር መቀነስ ያስፈልጋል ማለት ነው። ስለዚህ የሂሳብ ባለሙያ ከሆን የሂሳብ ባለሙያ ከሆን በዛ ደረጃ ልንቀጠርበት የምንችል ሙያ ነው። አንድም ከዛ በተጨማሪ ገቢዎችን የምናገኝበት ገንዘቦችን የምንሰራበት ነው ማለት ነው። ከዛ በተረፈ የግል ስራ ብንሰራም ማለት ተጠቃሚ የምንሆንበት ነገር ስለሆነ በሂሳብ ማወቅ በጣም ይጠቅማል

ገበያ ገበያ እንግዲህ የተለያዩ ነገሮችን የምንሸጥበት እንግዲህ ነጋዴዎች በብዛት የሚገኙበት እገበያ ማለት እንግዲህ የተለያዩ እቃውጪን የምንለውጥበት እቃውጪን የምንሸጥበት የተለያዩ ልብሶችን ሊሆን ይችላል ጫማዎችን ሊሆን ይችላል የተለያዩ እህሎችን ሊሆን ይችላል የተለያዩ መኪኖችን የተለያዩ ባይስክሮችን የተለያዩ አየሮችን ሊሆን ይችላል ቤቶችንም የተለያዩ የሆነ ነገሮችን ልንሸጥበት የምንችል እንግዲህ አንድ ሰዎች ከተለያዩ ቦታዎች ተሰብስበው ከተለያዩ ሰዎች ከተለያዩ ቦታዎች እንግዲህ ለንግድ ይመጣሉ ሰዎች ብዙ ነጋዴዎች አሉ እና እነዛ ነጋዴዎች እነዛ ነጋዴዎች እንግዲህ ብዙ ነገሮችን ይገዛሉ ብዙ ነገሮችን ያተርፋሉ ብዙ ነገሮችን ይይዛሉ ማለት ነው። እንግዲህ እነዛ ነጋዴዎች ምንድነው ጥቅማቸው ይባል እንግዲህ የተለያዩ ገንዘቦችን ለማትረፍ የተለያዩ ትርፎችን ለማግኘት እቃዎችን ሽጠው ሊሆን ይችላል እንስሳትን ሽጠው የተለያዩ ነገሮችን በመሸጥ እንግዲህ የተለያዩ ትርፎችን ለማግኘት የሚጠቀሙበት እንግዲህ አንዱና አንደኛው መንገድ ነው ማለት ነው። ስለዚህ ይሄ ነገር ገበያ ምንድነው ጥቅሙ ቢባል እንግዲህ ገበያ ጥቅሙ ምንድነው? የሚለውን ስናይ ገበያ እንግዲህ የተለያዩ ተግባራትን የምናደርግበት እቃዎችን የምንሸጥበት እቃዎችን የምንገዛበት እቃዎችን የምንለውጥበት አንዱ መንገድ ነው ማለት ነው። ስለዚህ ገበያ የሄደው ሰዎች አጭ እንግዲህ የተሻለ ከሱቅ ከሚገዙ ይልቅ የተሻለ ትርፍን የሚያገኙበት ማለትም ሱቆች እንግዲህ ከገበያ አምጥተው ስለሚሸጡ እቃዎችን የተለያዩ ሱቆች ከገበያ አምጥተው ይሸጣሉ ከነዛ ይልቅ እንግዲህ የተሻለ ትልልቅ ገበያዎች በመሄድ እንግዲህ የተለያዩ ነገሮችን በቀላሉ የማይገኙ ነገሮችን የምናገኝበት ማለት ነው። የተለያዩ ሰዎች ተሰብስበው የተለያዩ ምርቶችን ይዘው መጥተው የሚሸጡበት ቦታ ስለሆነ የምንፈልገውን ነገር ልናገኝበት የምንችል የምንፈልገውን ነገር ልናገኝበት የሚገባ እንግዲህ ገበያ ማለት ነው። ስለዚህ እዛ ገበያ በመሄድ የተለያዩ ልብሶችን ሊሆን ይችላል የተለያዩ መጠጦችን ሊሆን ይችላል የተለያዩ ልብሶችን ሊሆን ይችላል የተለያዩ እህሎችን የምንገዛበት ፍራፍሬዎችን የምናገኝበት ከዛም አልፎ ደግሞ የጥሬ እቃዎችን እናገኝበት የምንችል እንግዲህ አንድ ገበያ ይባላል። እናት ነው ስለዚህ ገበያ ላይ በመሄድ ገበያ ላይ በመሆን ገበያ ላይ በመመግበር በመግባት እንግዲህ የተለያዩ ነገሮችን የምናገኝበት አንድ ቦታ ነው ማለት ነው። ስለዚህ እዛ ቦታ በመሄድ እዛ በሞታ በመድረስ እንግዲህ የተለያየው ገንዘቦችን እንሰራበት የምንችል ገንዘቦችን እናገኝበት የምንችል ገንዘቦችን እና ልናተርፍበት የምንገባ እንግዲህ አንድ ቦታ ነው ማለት ነው። ስለዚህ እዛ ቦታ በመሄድ እዛ ቦታ በመስራት እዛ ቦታ በመሆን እንግዲህ የተለያዩት ቤቶችን ተከራይተን ሊሆን ይችላል የተለያዩ ገበያ አሁን ለምሳሌ መርካቶ አለ አዲስ አበባ ላይ አዲስ አበባ ላይ እንግዲህ መርካቶ የሚባል የገበያ ሜዳ ነው። እንግዲህ የሌለ ነገር የለም እዛ ብዙ ነገር ይገኛል። ብዙ የማይገኝ ነገር የለም። እንግዲህ ያን ነገር ለማግኘት እንግዲህ እዛ ሄደን ብንገዛ አንደኛ ገንዘቡ ሊቀንስ ይችላል ወጪያችን ሊቀንስ ይችላል ማንም ደግሞ የተሻለ እቃን የማግኘት እድላችን ከፍተኛ ይሆናል ማለት ነው። ስለዚህ የተሻለ እቃ ለማግኘት የተሻለ በተሻለ ጥራት በተሻለ ብዛት ለማግኘት እንግዲህ እዛ እዛ ቦታ ላይ ሄደን እቃዎችን ብንፈልግ እቃዎችን ብንገዛ እቃዎችን ብን ብን ብን ብን ብን ብንለውጥ ብንሸጥ እንግዲህ በጣም ተጠቃሚ በጣም አሪፍ ይሆናል ብዬ አስባለሁ። እንግዲህ ገበያ ከድሮ ጀምሮ የነበረ ከድሮ ጀምሮ እንግዲህ በድሮ ጊዜ እቃዎችን በቃዎችን ስንዴን በገብስ ገብስን በጤፍ ጤፍን በአማሽላ እየለወጥን በምንነሸጥበት በምንገዛበት ጊዜ እንግዲህ ገበያ ነበር በዛን ጊዜ ጀምሮ ገበያዎች ነበሩ። ከዛ በኋላ እንግዲህ ሰዎች ይለወጣሉ ሰዎች ሲለወጡ እንግዲህ የተለያዩ ነገሮችን ማምጣት ጀመሩ ብሮች መጥቶ ገንዘቦች መጥቶ ሳንቲሞች መጥቶ ወርቆች መጥቶ እንግዲህ በነዛ እቃን በገንዘብ እቃን በተለያዩ ነገሮች ጤፍን በጤፍ ሳይሆን እቃን ጤፍን በገን በብር በጤፍን በወርቅ መለወጥ ጀመርን ማለት ነው። እንግዲህ ያ የእድገት ምሳሌ ነው ያ የዘመናዊነት ምሳሌ ነው ማለት ነው። ሰዎች እንዳይቸገሩ ሰዎች እንዳይጎዱ ጤፍን በስንዴ ለውጠው ጤፍ የለወጠው ውድ ሊሆን ይችላል ወይም ስንዴ ለውጠው ውድ ሊሆን ይችላል ስለዚህ አንዱ ተጎድቶ አንዱ ስለሚጠቀም እንደዛ እንዳይሆን እንግዲህ ብሮች መጡ ማለት ነው። ስለዚህ ገበያ ላይ ብር ያስፈልጋል ብሮችን ይዘን ሊንሄድ ያስፈልጋል። የተለያዩ ገንዘቦችን የተለያዩ ወርቆችን ይዘን ሄደን እንግዲህ እነዛን በእነዛ የተለያዩ ነገሮችን መግዛም ትችላለን ወይም ደግሞ ጤፎችን እህሎችን ይዘን ሄደን ደግሞ ገንዘቦችን ማግኘት እንችላለን ማለት ነው። እንግዲህ እንደ ሰው ፍላጎት እንደ ሰው ልዩነት እንደ አለው መጠን እንግዲህ አንዳንዱ ሰው ስንዴ ሊኖር ይችላል አንዳንዱ ሰው ገብስ ሊኖር ነው አንዳንዱ ሰው በሬና ላም እንስሳ ሊኖረው ይችላል አንዳንዱ ሰው ደግሞ እህል ሊኖረው ይችላል ማለት ነው። ስለዚህ እነዛን የምንሸጥ አንዳንዱ ደግሞ ገንዘብ ሊኖረው ይችላል በገንዘቡ የሚገዛበት የሚረውጥበትን ነገር ይፈልጋል ማለት ነው

እሺ ከሰአት የሚል ቃል ነው የመጣልኝ እንግዲህ ከሰአት ማለት ደግሞ የተለያዩ ነገሮቼን በጧት ልናደርግ እንችላለን እንግዲህ ሌሊቱን በእንቅልፍ አሳልፈን ከዛ በኋላ ቁርሳችን በልተን የተለያዩ ስፖርትም ሰርተን ሊሆን ይችላል የተለያዩ ቁርሳችን ከበላን በኋላ ወደ ስራ እንሄዳለን ወደ ስራ ሄደን እንግዲህ በጧት ስራችንን ሰርተን እስከ ስድስት ሰዓት ያለው የስራ ሰዓት ነው ያን ስራ ሰርተን ያን ስራ ከጨረስን በኋላ እንግዲህ ለምሳ እንመለሳለን ማለት ነው እንግዲህ ለምሳ ተመልሰን ለምሳ ከተመለስን በኋላ የተለያዩ ምግቦችን በልተን ከቤተሰቦቻችን ጋር ተጫውተን ከቤተሰቦቻችን ጋር ተዝናንተን ሊሆን ይችላል የተለያዩ ነገሮችን ካደረግን በኋላ ጠዋቱን በሰላም አሳልፈን እስከ ምሳ ሰዓት ድረስ የተለያዩ ስራችን ስንሰራ ቆይተን የተለያዩ ተግባራትን ስናደርግ ቆይተን እንግዲህ ምሳ ሰዓት ላይ ወደ ምሳ ሄደን የተለያዩ ምግቦችን የተለያዩ መጠጦችን ከተመገብን በኋላ እንግዲህ ወደ ስራ መመለስ ይኖርብናል ማለት ነው ስለዚህ ምሳ በልተን ምሳ በልተን የምንመለስበት ሰዓት ወይም ደግሞ ከምሳ የምንመለስበት ሰዓት ከምሳ ከምሳ በኋላ ያለው ሰዓት እንግዲህ ከሰአት ይባላል ማለት ነው እንግዲህ ከሰአት የሚባለው ከስድስት ሰዓት በኋላ ወይም ደግሞ ከምሳ ሰዓት በኋላ ያለው እንግዲህ ከሰአት ይባላል ማለት ነው ስለዚህ ከሰአት ደግሞ ገብተን የቢሮ ስራችንን የምንሰራበት ሊሆን ይችላል እንግዲህ ከስምንት ሰዓት ወይም ደግሞ ከሰባት ሰዓት ጀምሮ እስከ አስራ አንድ ሰዓት ያለው የስራ ሰዓት ነው በዛ ሰዓት እንግዲህ ከሰአት ነው የሚባለው ያ ከሰአት እንግዲህ ስራ የምንሰራበት ሊሆን ይችላል ማለት ነው እንግዲህ እንደተለያየ ሰው እንደተለያየ እንደተለያዩ ሰዎች መጠን ሊለያይ ይችላል እንጂ እንግዲህ የመንግስት ሰራተኛ ከሆንን ከሰአት የስራ ሰዓታችን ነው ማለት ነው ከየግል ስራም ካለን የግል ስራችንን የምንሰራበት ሰዓት ሊሆን ይችላል ማለት ነው ከዛ በተጨማሪ እንግዲህ ምን ሊሆን ይችላል ከሰአት ምን ልናደርግ እንችላለን ከሰአት እንግዲህ ብዙ ቀጠሮዎችን ልናደርግ እንችላለን ከሰአት እንገናኝ ብለን እንግዲህ ቃላቱን ልንጠቀምበት እንችላለን ለምሳሌ ጓደኛችን ሊሆን ይችላል ወይም ደግሞ የስራ ባልደረባችን ጠዋት ስራ ስንለያይ እንግዲህ ከሰአት እንገናኝ ብለን ልንለያይ እንችላለን ማለትም ከሰአት የስራ ቦታ ላይ እንገናኛለን ወይም ደግሞ ድጋሚ እንገናኝ ማለት ነው ስለዚህ ከሰአት የሚለውን ቃል ከሰአት በማለት እንግዲህ ወይም ደግሞ ከስድስት ሰዓት እስከ ከስድስት ከስድስት እስከ አስራ አንድ ሰዓት ያለውን እንግዲህ ከሰአት ልንለው እንችላለን ማለት ነው ስለዚህ ከዛ በኋላ ያለው ግን ማታ ነው የሚባል ማለት ነው ስለዚህ ከስድስት ሰዓት በታች ያለው ጠዋት ይባላል ከስድስት ሰዓት እስከ ስምንት ሰዓት ወይም እስከ አስራ አንድ ሰዓት ያለው እንግዲህ ከሰአት ይባላል ማለት ነው ስለዚህ ያንን ለመግለጽ ሰዎች ከሰአት በማለት ይጠራሉ ማለት ነው ስለዚህ ከሰአት እንገናኝ ይባባላሉ ከሰአት እንምጣ ይባባላሉ ከሰአት እንሂድ ይባባላሉ ያንን እንግዲህ ከሰአት የሚለው ቃል እንግዲህ ከስድስት ከስድስት እስክ ስድስት ሰዓት እስከ ሰባት ሰዓት አስራ አንድ ሰዓት ያለውን ቃል ለመቅለጽ ነው ማለት ነው ስለዚህ ያንን ለመግለጽ እንግዲህ ሰዎች ብዙ ቃላትን ከማውጣት ይልቅ ከሰአት ብቻ በማለት ይጠሩታል ማለት ነው ስለዚህ እኔ ከሰአት እኔ አሁን የተለያዩ ትምህርቶችን ጠዋት ጨርሼ የተለያዩ ስራዎችን ጧት ጨርሼ ስንጠናዎችን ወስጄ ጠዋት እንግዲህ ከሰአት ልዝናናበት የሚችልበት ሰዓት ሊሆን ይችላል ለምሳሌ የተለያዩ ሞቃታማ ስለሚሆን በዛ ሰዓት እንግዲህ የተለያዩ ውሃዎች ጋር በመሄድ ወይም ደግሞ ገንዳዎች ጋር በመሄድ እንግዲህ ገላዬ ልታጠብ እችላለሁ ወይም ደግሞ ልዋኝ እችላለሁ ማለት ነው እንግዲህ ስዋኝ የተለያዩ ደስታዎችን አገኛለሁ ማለት ነው እንግዲህ ከሰአት ሞቃት ስለሆነ ከሰአት ፀሀይማ ስለሆነ እንግዲህ በዛን ሰዓት ሙቀት እንዳይሰማኝ በዛን ሰዓት እንግዲህ ሙቀት እንዳይፈጀኝ ሻወር እየገባሁ ወይም ደግሞ ገላዬን የታጠብኩኝ ልዋኝ እችላለሁ ወይም ደግሞ የተለያዩ መናፈሻዎች ጋር ህጄ ልቀመጥ እችላለሁ ከዛም አልፎ ደግሞ ከጓደኞቼ ጋር እንግዲህ ልጫወት ልዝናናበት የሚችልበት ሰዓት ሊሆን ይችላል ማለት ነው እንግዲህ ስራ ካለኝ ደግሞ ወደ ስራ ስራ ወደ ስራ ገብቼ ስራዬን ልሰራበት የሚችልበት ሰዓት ሊሆን ይችላል ማጥራት ስለዚህ ከሰአት የሚባለው ነገር ከስድስት ስዓት እስከ አስራ አንድ ሰዓት ያለውን የሚገልጽ ብዙ ስራችንን ልንሰራበት የምንችል ብዙ ተግባራት ልና እንደ ስራ እንደ መንግስት ሰራተኛ ቢሮ ስራዎችን ልንሰራበት የምንችል እንደ ግል ሰራተኛ የተለያዩ የምንፈልገውን ነገር እናደርግበት የምንችል ደግሞ እንደ ተማሪ ልንማርበት የምንችል እንግዲህ የተለያየ ወይም ደግሞ ልናጠናበት የምንችል አንድ የሰዓት አይነት ነው ማለት ነው ስለዚህ በዛ ሰዓት የተለያዩ ልንዝናና እንችላለን ተለያዩ ተግባራቶችን ልናደርግ እንችላለን እነዛን ነገሮችን ስናደርግ እንግዲህ ከሰአት እንገናኝ ከሰአት እንውጣ ከሰአት እንሩጥ ከሰአት እንጫወት እያለን እንግዲህ ልንገልጽበት ከሰአት የሚለውን ቃል እንገልጻለን ማለት ነው ስለዚህ ያንን ሰዓት ያንን ጊዜ እንግዲህ በአግባቡ ማሳለፍ ያስፈልጋል ይሄ አሉባልታ ቦታ አለመሄድ አልባሌ ቦታ ባለ መሄድ እንግዲህ ጥሩ ቦታ ላይ በመዋል እንግዲህ ልናሳልፈው የሚገባ የሰዓት አይነት ነው ብዬ አስባለሁ ስለዚህ በዛን በሰአት እንግዲህ ብዙ ተግባራትን ልናደርግበት የምንችል ብዙ ሰዓት ስለሆነ ሰአታችንን ሳናባክን ሰአታችንን በአግባቡ ተጠ

እሽ እንግዲህ መልካም ልደት የሚል ቃል አለ መልካም ልደት የምንልበት እንግዲህ ብዙ ሁኔታዎች ሊኖሩ ይችላሉ። እንግዲህ መልካም ልደት የሚባለው የተለያዩ ሰዎች ለተለያዩ እውነታዎች በተለያዩ ምክንያት እንግዲህ ሰዎችን እንኳን ተወለድክ እንኳን ለዚህ አበቃ እንኳን ተወለድክልን ለማለት የምንጠቀምበት እንግዲህ መልካም ልደት እንላለን ሰዎች ይወለዳሉ። ያድጋሉ ይሞታሉ እንግዲህ ሰዎች ሲወለዱ የተለያዩ የተወለደበትን ቀን የተወለደበትን አመት እንግዲህ ምክንያት በማድረግ እንግዲህ ዝግጅቶችን ይዘጋጃሉ። እነዛ ዝግጅቶች እንግዲህ ምግብ ሊሆን ይችላል መጠጥ ሊሆን ይችላል የተለያዩ መደሰቻ ነገሮችን የተለያዩ ነገሮችን እንግዲህ ካከናወንን በኋላ ካወጣን ካወረድን በኋላ እንግዲህ እነዛን ዝግጅቶች ካደረግን በኋላ ድግስ ወጪ ድግስ ነው። በኋላ እንግዲህ ምን እናገኛለን? ቢባል እንግዲህ የተለያዩ ልደቶችን እናገኛለን ማለት ነው። እንግዲህ የተለያዩ ልደቶችን በማግኘት የተለያዩ ድርደቶችን በማድረግ የተለያዩ ልደቶችን በማከናወን እንግዲህ የሰው ልጆችን እንግዲህ ማስደሰት እንችላለን ማለት ነው። ስለዚህ ልደት የሚባለው እንግዲህ የሰውን የአመት ወይም ደግሞ በየአመቱ የህፃናትን ልደት ወይም ደግሞ የትልልቅ ሰዎችን ሊሆን ይችላል ወይም ደግሞ የፋፍሪካዎችን ሊሆን ይችላል የተለያዩ ልደቶችን ማክበር ይቻላል ባማለት ነው። ስለዚህ የነዛን ልደቶችን ስናከብር በተለያዩ ምግቦችን እያዘጋጀን ሊሆን ይችላል የተለያዩ ምግቦችን እየበላን የተለያዩ መጠጦችን እየጠጣን ሊሆን ይችላል ማለት ነው። ስለዚህ እነዛን ነገሮች ስናደርግ ብዙ ጥሩ ነገሮችን እናገኛለን ብዙን መልካም ነገሮችን የምናገኝበት ብዙም አሪፍ ነገሮችን የምናገኝበት መንገድ ነው ማለት ነው። ስለዚህ ልደትን የምናከብር ከሆነ ልደትን የምናደርግ ከሆነ እንግዲህ ብዙ ነገሮችን እናገኝበታለን ከነዛ ውስጥ ምንድን እናገኝበታለን ብለን ብንጠይቅ? እንግዲህ ልደትን የምናከብር ከሆነ እንግዲህ ደስታዎችን እናገኛለን የተለያዩ ደስታዎችን የምናገኝበት ማለትም ልደታችን ስለሆነ የተለያዩ ደስ የሚሉ ነገሮችን ስጦታዎችን የምንሰጥበት የተለያዩ ስጦታዎችን ልንሰጥ እንችላለን። የተለያዩ ስጦታዎች ሲባል እንግዲህ የተለያየ ነገር ሊኖር ይችላል። እንግዲህ ምን ልንሰጥ እንችላለን? ስጦታ ብንል እንግዲህ መጀመሪያ ስጦታ ልንሰጥ የምንችለው እንግዲህ የመጀመሪያው ስጦታ ለልደት እንግዲህ ተለያዩ አፉፋዎችን የተለያዩ ሀብሎችን ሊሆን ይችላል። ተለያዩ ከረሜላዎችን ትለያዩ ኬኮችን ሊሆን ይችላል የተለያዩ አስጦቶታችን እንደ ፍላጎታችን እንደመጠኑ እንደ ገንዘባችን መጠን እንግዲህ እንዳለን አቅም የተለያዩ ስጦታዎችን መስጠት እንችላለን ማለት ነው። እንግዲህ እነዚህን ስጦታዎች ስንሰጥ እነዚህን ነገሮች ስናደርግ እንግዲህ ብዙ ነገሮችን ልናገኝ እንችላለን ማለትም ከልጁ ደስተኛ ደስ የሰኝብናል ማለት ነው። በልጁ ዘንድ ተወዳጅ እንሆናለን በልጁ ዘንድ ተከባሪ እንሆናለን ማለት ነው። ስለዚህ ልጁ ይወድናል ያፈቅረናል ማለት ነው። ከእንግዲህ ለሰውየው ነው ወይም ደግሞ ልጁን መልካም ልደት ስንል እንግዲህ እንኳን አደረሰ ወይም ደግሞ በዚህ እንኳን ተወለድክ ማለት ነው። ማለት ነው ስለዚህ እንኳን ተወለድክ እያልን የተለያዩ ስጦታዎችን መስጠት የተለያዩ ሀሳቦችን ብናደርግለት እንግዲህ ልጁ ደስ ይለዋል ማለት ነው። ስለዚህ ልጁን ለማስደሰት ልጁን ወይም ደግሞ ሰውየውን ለማስደስት ወይም ደግሞ ሴትየዋን ወይም ደግሞ ልጅቷን ለማስደሰት እንግዲህ ይሄን ነገር እንጠቀምበታለን ማለት ነው። ስለዚህ ይሄን ነገር በማድረግ የምንጠቀምበት አንዱ ደስ የምንሰኝበትና የምንወያይበት እንግዲህ ልደት ነው ማለት ነው። ስለዚህ በልደታችን ደስ ልናሰኝ ይገባል በልደታችን ደስ የሚያሰኙ ነገሮችን እናረጋለን የተለያዩ መጠጦችን እንጠጣለን የተለያዩ ምግቦችን እንበላለን ደስ የሚያሰኙን የምንወዳቸውን የምንመኛቸው ምግቦች የምናገኝበት እለት ነው ማለት ነው። ስለዚህ የተለያዩ ምግቦችን የምናገኝበት የተለያዩ መጣቶችን የምንጠጣበት የተለያዩ ከጓደኞቻችን ጋር የምንዝናናበት እንግዲህ አንዱ መንገድ ወይም ደግሞ አንዱ የደስታ መገለጫችን መገለጫችን የምናከብረው በዓላችን እንግዲህ ልደት ነው ማለት ነው። ስለዚህ በልደታችን ቀን ብዙ ደስ የሚሉ ነገሮችን ልናገኝ እንችላለን እየተለያዩ ጓደኞቻችን እናገኛለን ከቤተሰቦቻችን ጋር ብዙ ጊዜ እናሳልፋለን ቤተሰቦቻችን እንግዲህ ብዙ ልደታችን ሲያከብሩ ብዙ ደስ ይላችኋል። እንግዲህ ያንን ሲያከብሩ ብዙ እንኳን አደክልኝ አሉ የተለያዩ ስጦታዎችን የማህበሩ ሰው ይሰጣል እንግዲህ እነዛን ስጦታዎች ብር ሊሆን ይችላል። የተለያዩ ገንዘቦችን ወይም ደግሞ የተለያዩ መጫወቻዎችን ሊሆን ይችላል የተለያዩ ስጦታዎችን እስከ መኪና ድረስ እንግዲህ የተለያዩ ስጦታዎችን ወይም ደግሞ እስከ ቤት ድረስ ሊሰጡ ይችላሉ ማለት ነው። ስለዚህ ከትልቅ ከትንሽ ጀምሮ እስከ ትልቅ ሰዎች የትልልቅ ሆነ ስጦታዎችን የሰጡናል ማለት ነው። እንግዲህ እነዛን ስጦታዎች በመቀበል ለተሻለ ነገር ልንጠቀምባቸው ይገባል ማለት ነው። እንግዲህ ሰዎቹ እንደሚፈልጉት ሰዎቹ ጥሩ ልጅ እንድንሆን ሰዎቹ መልካም ልጅ እንድንሆን ይፈልጋሉ። እንደዛ ሆነን የተሻለ ህይወትን ለመኖር የተሻለ ነገርን ለማግኘት እንግዲህ የምንጠቀምበት ህይወትን ደስ የምናሰኝበት እንግዲህ መንገድ ለማድረግ እንግዲህ እንጠቀምበታለን ማለት ነው። ስለዚህ የተሻለ ህይወትን የምንኖርበት ህይወትን የተሻለ ዘመንን የምንኖርበትን ህይወት የምንመኝበት እንግዲህ አንዱ ልደታችን በማክበር ነው እንግዲህ ልደታችን በማክበር የተሻለ ህይወትን ስጠን ብለን ፈጥሪያችንን የምናመሰግንበት እስካሁን ያቆየንን ወደፊትም አቆየን እያልን የምንለመንበት እንግዲህ አንዱ መንገድ ነው ማለት ነው። ስለዚህ መልካም ልደት የሚለው ቃል እንግዲህ በብዛት የምንጠቀመው በልደታችን ወይም ደግሞ በተለያዩ ሰዎች ልደት ላይ እየሄድን መልካም ልደት እያልን የምንመኝ የምንላቸው

እሺ ወተት የሚል ነው እንግዲህ ቃሉ ወተት ማለት እንግዲህ በጣም የሚጣፍጥ በጣም የሚወደድ በጣም በማህበረሰቡ ዘንድ ተወዳጅ የሆነ የመጠጥ አይነት ነው። ማለትም እንግዲህ ወተት ተዋጽኦች የሚባሉ በብዙ ነገሮች አሉ። አይብ ሊሆን ይችላል የተለያዩ እርጎ ሊሆን ይችላል የተለያዩ የተፈላ ወተት ሊሆን ይችላል ገና አዲስ የተላበ በወተት ሊሆን ይችላል የተለያዩ ወተቶች አሉ። እንግዲህ እነዛን በመጠቀም እንግዲህ የሰው ልጅ ሊጠጣቸው የሚመገባቸው የሚችሉ እንግዲህ የምግብ አይነቶች ናቸው ማለት ነው። እንግዲህ እነዚህ ምግቦች በጣም ጣፋጭ የሆኑ በጣም የሚወደዱ በጣም በሰዎች ዘንድ እንግዲህ ተመራጭ የሆኑ ምግቦች አይነቶች ናቸው ማለት ነው። እንግዲህ ወታደሮች የሚረው ቃል እንግዲህ ህፃናት በጣም ብዙ ጊዜ ከህፃንነታችን ጀምረን እንግዲህ የሰው ልጅ ሁሉ የሚጠቀሙ ማለትም ገና እንደተወለደ ጀምሮ የእናቱን ወዘት ይጠባል የእናቱን ወተት እንግዲህ ሲጠጣ ያደገ ህፃን ልጅ ነው እንግዲህ የእናት ወተት በጣም ጠቃሚ ነው። ያንን ወተት እንግዲህ ተጠቅሞ ወይም ደግሞ ጠብቶ ያድጋል። ከዛ በኋላ ያንን ወጥቶ ከተጠቀመ ከጠባ በኋላ ደግሞ የሰው ልጅ ወደ ምን ይሄዳል ቢባል እንግዲህ የላሞችን ወተት ወይም ደግሞ የላሞዎችን የከብቶችን የእንስሳትን ወተት እንግዲህ መጠጣት ይጀምራል ማለት ነው። እንግዲህ እኔ የእንስሳት ወተት በጣም ጠቃሚ ነው እንስሳት ወጣት ብዙ ነገርን ልንጠቀምበት የምንችል ነገር ነው ማለት ነው። ስለዚህ ያን ነገር ስንጠቀምበት ያን ነገር ስንመገበው እንቆያለን ማለት ነው። እንግዲህ አመገብ ከተመገበን በኋላ እንግዲህ የተለያዩ ጥጥማጥሞችን የምናገኝበት ነገር ነው ማለት ነው። እንግዲህ ይሄን ወተትን ከተጠቀምን በኋላ ወተት ለምንድ ነው ጥቅሙ? እንደምንለው እንግዲህ የተለያዩ ንጥራ ነገሮችን ለማግኘት የተለያዩ የሚጣፍጡ ነገሮችን ለማግኘት እንግዲህ ሆዳችንን ለማጥገብ ሊሆን ይችላል የተለያዩ ጥቅሞችን የምናገኝበት እንግዲህ ይሄ ወተት ነው ማለት ነው። ስለዚህ ይሄን ወተት በመጠቀም ብዙ ንጥረ ነገሮችን ብዙ ጤናዎችን የምናገኝበት እንግዲህ አንዱ መንገድ ነው ማለት ነው። ከዛ በተጨማሪ እንግዲህ ለምን ይጠቅማል ብንል እንግዲህ ውተት የሚጠቅመው ብዙ ነገሮች ሊሆን ይችላል ከነዛም ውስት እንግዲህ አንዱና የመጀመሪያው ምንድነው? ቢባል እንግዲህ የወተት የምናገኘው ከተለያዩ እንስሳት ከተለያዩ አራዊቱ ውይም ደግሞ እንስሳት ላይ እናገኘዋለን ማለት ነው። እንግዲህ ይሄን ነው ወተት ስናገኝ ይህንን ወተት በተለያዩ ነገሮችን እንጠቀመዋለን ከነዛ ውስጥ እንግዲህ የምናገኘው ከተለያዩ ላሞች ላይ አልበ ሊሆን ይችላል ወይም ደግሞ አጥቢ እንስሳት ከነዛ ላይ አልበን ልንጠቀመው እንችላለን ማለት ነው። እንግዲህ ያንን አልበን ስንጠቀም ብዙ ጥቅሞችን እናገኝበታለን እንግዲህ አፍልተን ልንጠጣው እንችላለን ወይም ደግሞ እንደታለበለ አቆይተን ደግሞ ልናአረገው እንችላለን። ከዛ ደግሞ ደግሞ አፍልተን ቅቤ ልናወጣለት እንችላለን የተለያዩ ነገሮችን እንግዲህ ላይ ልናደርግበት የምንችለው ወተት ነው ስለዚህ። ወተት ብዙ ጥቅሞች አሉት ብዙ ለብዙ ነገሮች ልንጠቅም አንችለው በእንጀራ ልንበላው የምንችለው በማኪያ እንደአይብ አድርገን ደግሞ እንደ ቅቤ አድርገን ደግሞ ልንቀባው የምንችል እንግዲህ አንድ የወተት ተዋጽኦ ነው ማለት ነው። ስለዚህ ወተት በጣም ለሰው ልጆች አስፈላጊ ለሰው ልጆች ጤናማ ህይወትን ለማኖር እንግዲህ ጠቃሚ ጥንካሬን ለመስጠት አይምሮን ብሩህ ለማድረግ የሚጠቅም እንግዲህ ያንን ስንጠጣ ያንን ስንመገበው ብዙ ጥቅሞችን ሊሰጠን የሚችን እንግዲህ ያ የወተት አይነት ይባላል ማለት ነው። ስለዚህ ወተት ብዙ ጥቅሞች አሉት እነዛን ጥቅሞች ለማግኘት እንግዲህ ወተት እንጠቀማለን እነዛም ጥቅሞች ለማግኘት እንግዲህ ወተትን እንጠጣለን ማለት ነው። ስለዚህ ወተትን በመጠጣት የተሻለ ጥንካሬን ለማግኘት የተሻለ የአካል እድገትን ለማግኘት በተሻለ የአካል ብቃትን ለማግኘት እንጠቀምበታለን ማለት ነው። ስለዚህ ወተት ብዙ ጥቅሞች አሉት በማለት ለመግለጽ እሞክራለው። ከዛ በተጨማሪ እንግዲህ ወተት ለምን ያስፈልጋል? ስናይ እንግዲህ ወተት የሚጠቅመው የተደያዩ ሀሳቦችን ለማውረድ እና አለማውጣት ወይም ደግሞ የተለያዩ ምግቦችን ለመግብነት እንጠቅመዋለን ከዛም አልፎ ደግሞ ለገቢ ምንጭነቱን እንጠቅመዋለን። እንግዲህ ወተትን በመሸጥ ወተትን በማከራየት ሆነ በመሸጥ እንግዲህ እንደ ቀቤ አድርጎ በመሸጥ እንደ አድርጎ አድርጎ በመሸጥ ወይም ደግሞ እንደ አይቡን በመሸጥ እንግዲህ የተለያዩ ነገሮችን ለማድረግ ወተትን ራሱን በመሸጥ እንግዲህ የተለያዩ ገቢዎችን የምናገኝበት የምንችል የተለያዩ የስራ እድሎችን ልንፈጥርበት የምንችል የተለያዩ ገንዘቦችን ምንሰራበት የምንችል እንግዲህ አንዱ መንገድ ነው ማለት ነው። ስለዚህ የተለያዩ ገንዘቦችን የምንሰራበት የተለያዩ ነገሮችን የምናገኝበት እንግዲህ ጥቅም ያለው በጣም ተወዳጅና በማህበረሰቡ ዘንድ ተፈላጊ አንደኛ ለምግብነት የሚሆን ሁለተኛ ልንሸጠው የምንችል እንግዲህ የምግብ አይነት ወይም ደግሞ ነው ማለት ነው። ስለዚህ ይሄንን መመገብ ስንፈልግ እየሸጠን ገንዘቦችን ነው የምንሰራበት ህይወታችንን የምንቀይርበት ከዛም አልፎ የኛን ይህም አልፎ የቤተሰብን ህይወት የምንቀይርበት ከዛም አልፎ ደግሞ የሀገራችንን ህይወት ወይም ደግሞ የሀገራችንን እድገት የምንጨምርበት አንድ ነገር ነው። ማለት ከዛም እንደተጨማረ እንግዲህ ምን እናገኝበታለን ብንል እንግዲህ የተለያዩ ንጥረ ነገሮችን ውስጡ ስላሉ እነዛን ንጥረ ነገሮች ለህይወታችን ወይም ደግሞ ለጤናችን ተስማሚ ስለሆኑ እነዛን ነገሮች በመመገብ ብዙ ጥቅሞችን እንናገኝበት እንግዲህ አንደኛው የህይወተት አይነት ነው ማለት ነው

ዘጠኝ ማለት እንግዲህ የቁጥር አይነት ነው። ዘጠኝ ብዙ ቁጥሮችን የምንጠቀምበት ማለት ነው። ዘጠኝ ማለት ንጉስ ነው። ዘጠኝ ማለት እንግዲህ የነገስታዊ ቁጥር ነገስታት ነው። እንግዲህ ዘጠኝ በጣም በብዙ ጊዜ የምንጠቀምበት ማለትም ቁጥሮች የቁጥር መጨረሻ ሊባል የሚችል ማለትም። ከአንድ እስከ ዘጠኝ ከጠራን በኋላ እንግዲህ ከዛ በኋላ ያሉት እየተደጋገሙ እየተባዙ ወይም ደግሞ የተደማመሩ የሚሄድ ቁጥር ለማጥናት ስለዚህ ዘጠኝ ነጠላ ቁጥር እናት ያቺን ነጠላ ቁጥር እንግዲህ የቁጥሮች መጨረሻ ለመንፈል በቅታለች ማለት ነው። እንግዲህ የሰው ልጅ ቁጥርን ይቆጥራል ያን ቁጥር የሚቆጥረው እንግዲህ እስከ ዘጠኝ በብዛት ይቆጥራል። ማለት ከዛ በኋላ ያለው እንግዲህ አንድ እና ዜሮን እየደ አንድ እና ዜሮን ያደረገው ሁለት እና ዜሮን እያደረገ ከዛ በኋላ ዘጠኝ ዘጠኝ ያደረገ እየጨመረ ነው እንጂ የሚሄድ አዲስ ቁጥርን አልመሰርትም ማለት ነው። ስለዚህ ዘጠኝ የቁጥር መጨረሻ ልንላት እንጂ የቁጥር አይነት ናት ማለት ነው። ስለዚህ ቁጥሮች ይደምራሉ ቁጥሮች ይሰበሰባሉ ቁጥሮች ይቆጠራሉ ማለት ነው። እንግዲህ የተለያዩ ቁጥሮች ሊኖሩ ይችላሉ። እነዛን ቁጥሮች እንግዲህ በማገናኘት በመያዝ እንግዲህ የተለያዩ ነገሮችን ማሳም እንችላለን ማለት ነው። እንግዲህ ቁጥር የምናውቀው ከሆነ ቁጥር ለመደመር ያገለግላል። ቁጥር ለማበዛት ያገለግላል ቁጥር ለመቀነስ ቁጥርን የተለያዩ ነገሮችን እንጠቀምበት አለ እንግዲህ የቁጥር አዋቂ ከሆነ። የቁጥር እውቀት ካለ እንግዲህ የተለያዩ ቀማሮችን ልንሰራበት የምንጭ ቤት የተለያዩ ቀማሮችን ልንፈልግበት ወይም ደግሞ ልንፈስጥርበት የምንጭ እንግዲህ መንገድ ነው። ስለዚህ የተለያዩ ቁጥሮችን በማወቅ የተለያዩ ቁጥሮችን በማወቅ እንግዲህ ብዙ ከትር እናገኘህ የመቸነበት መንገድ አለ ማለት ነው። ስለዚህ ዘጠኝ እንግዲህ በጣም ብዙ ቁጥር ናት ማለት ነው። ስለዚህ ዘጠኝ ብዙ ምልክት አላት። ዘጠኝ እንግዲህ በጣም ደስ የምትል ቁጥር ናት ማለት ነው። እንግዲህ የዘጠኝን በብዛት ሰዎች ይጠቀሙባታል ዘጠኝ ማለት እንግዲህ ዘጠኝ ማለት ብዙ ቁጠር ናት ማለት ነው። ስለዚህ ይቺን ቁጠር በብዛት የምንጠቀምበት በብዛት የምንገልግልበት የቁጥር አይናት እናት ማለት ነው። ስለዚህ ይቺን በመጠቀም ይቺን ቁጥር በመያዝ ብዙ አገልግሎቶችን ልንገለግልባት የምንችል እንግዲህ አንድ የቁጥር አይነት ናት ማለት ነው። ስለዚህ ዘጠኝ በሶስት ፊደል ውጪ የያዘችው ሲሆን ዘጠኝ የሚል ቃላት አለ ማለት ነው። ስለዚህ ይቺ ቃል እንግዲህ ለብዙ ቀን ለብዙ ጊዜ የምትጠቅም ማለትም ለብዙ አገልግሎት ትጠቅማለች ማለት ነው። እንግዲህ ቁጥሮችን ስንደምር ሆነ ስናካፍል እንግዲህ በዘጠኝ የምናካፍላቸው በዘጠኝ ምናምን ባዛቸው እንግዲህ የራሳቸው ትክክል የራሳቸው ፍላጎት ወይም ደግሞ የራሳቸው ነገር ይገባል ማለት ነው። ስለዚህ ዘጠኝን በመጠቀም ዘተኛን በመያዝ ዘተኛን በ እንግዲህ የተለያዩ ጥቅሞችን እንገለገልባቸው የሚችሉ እንግዲህ የተለያዩ እውነታዎች አሉ ማለት ነው። ስለዚህ ዘጠኝን በብዙ ልንጠቀምበት የምንችልበት

አሽ መታጠቢያ እንግዲህ ብዙ ነገሮችን ልንገልጽበት የምንችለው መንገድ ነው። እንግዲህ ቃል በመታጠቢያ ይላልን እንግዲህ መታጠቢያ ማለት ሰዎች ገላቸውን የሚታጠቡበት ወይም ደግሞ ሰነታቸውን የሚታጠቡበት ቦታን ሊገልጽ ይችላል። እንግዲህ መታጠቢያ ሲባል እንግዲህ ብዙ አይነት መታጠቢያ ሊኖር ይችላል። ለምሳሌ እንግዲህ የእግር መታጠቢያ ሊኖር ይችላል የጭንቅላት ወይም ደግሞ የፀጉር መታጠቢያ ሊኖር ይችላል። ወይም ደግሞ የገላ እህል መታጠቢያ ሊሆን ይችላል ወይም ደግሞ የፊት ወይና የእጅ መታጠቢያ ሊሆን ይችላል ማለት ነው። ስለዚህ ብዙ አይነት መታጠቢያዎች አሉ በብዙ አይነት መታጠቢያዎችን ልንገልፅ እንችላለን። ከነዛም ውስጥ እንግዲህ የቧንቧ መታጠቢያ ሊኖር ይችላል የወንዝ መታጠቢያ ሊሆን ይችላል ወይም ደግሞ የገንዳ የሀይቅ መታጠቢያ ሊሆን ይችላል ማለት ነው። እንግዲህ ከቦታውና ከሁኔታው አንፃር እንግዲህ በብዙ መንገድ ይብራራ ይችላል ማለት ነው። ስለዚህ መታጠቢያ ማለት እንግዲህ የተለያዩ ሰውነታችንን ልንታጠብበት የምንችለው ማለትም ሙሉ ገላችንን ወይም ደግሞ ገላችንን ሰውነታችንን የተለያዩ ስራዎችን ሰርተን ሲያልበን ስፖርት ሰርተን ሊሆን ይችላል። የተለያዩ ነገሮችን አክናውነን እንግዲህ ያልበናል የሰው ልጅ እንግዲህ ያልበዋል በዛን ጊዜ በሚያልበን ሰዓት እንግዲህ ሰውነታችን ስለሚቆሸሽ ሰውነታችን ስለሚበላሽ እንግዲህ በዛን ጊዜ ገላችንን መታጠብ ያስፈልገናል። ማለት እንግዲህ ገላችንን መታጠብ ሲያስፈልገን ወደ መታጠቢያ እንሄዳለን ማት ነው። እንግዲህ ወደ መታጠቢያ ሄደን የተለያዩ መታጠቢያዎችን አድርገን የተለያዩ መታጠቢያዎችን ካደረግን በኋላ እንግዲህ የተለያዩ በሳሙና ሊሆን ይችላል በተለያዩ ነገር እያሸን ራሳችንን ንጹህ እንድንሆን በመታጠቢያ ጓንት ሊሆን ይችላል። በተለያዩ በሳሙናዎች የገላ ሳሙናዎች አሉ እነሱን በመጠቀም ሻምፖዎች አሉ እነሱን በመጠቀም እንግዲህ የሰውነታችንን በደንብ እያሸን እንግዲህ እንታጠባለን ማለት ነው። የዛን ጊዜ እንግዲህ መታጠቢያ እንጠቀምበታለን ማለት ነው። እንግዲህ ሰውነታችንን ለመታጠብ ሰውነታችንን ለመታጠብ ለመታጠብ የምንጠቀም ቦታ መታጠቢያ ይባላል ማለት ነው። ከዛ በተጨማር እንግዲህ ጠዋት እንግዲህ ከእንቅልፋችን ተነስተን ወይም ደግሞ ጠዋት ከመኝታችን ተነስተን ወደ መታጠቢያ እንሄዳለን መታጠቢያ ቤት ማለት እንግዲህ ፊታችንን የምታጣበት ሽንታችንን ሸንተን የተለያዩ ነገሮችን አድርገን እንግዲህ ተጸዳድተን ፊታችንን እጃችንን የምንታጣበት ቦታ ሊሆን ይችላል። እንግዲህ የዛን ጊዜ ፊታችን በስላሙና ፊታችንን በተለያዩ ነገሮች እንግዲህ እንታጠብና ቅባቶችን እንቀባለን ማለት ነው። እንግዲህ ያን ጊዜ የፊታችንን የምንታጣበት ቦታ መታጠቢያ ይባላል ማለት ነው። ከዛ በተጨማሪ እንግዲህ መታጠቢያ ሊባል የሚችለው እንግዲህ ባምባዎች አሉ የተለያዩ ባምባዎች ገንዳዎች ናቸው የሚችሉት ከነዛ ዳር ላይ ቁጭ ብለን እንግዲህ እግራችንን የምንታጠብበት ቦታ ሊሆን ይችላል። እንግዲህ የተለያዩ ቦታዎች ላይ እግራችንን እንታጠባለን እነዛ ቦታዎች እንግዲህ መታጠቢያ ሊባሉ ይችላሉ። እግራችንን ይሄ በተለያየ መንገድ እንግዲህ ነጠላ ጫማ የምናደርግ ከሆነ እግራችንን ይቆሽሻል እግራችንን በሚቆሽሽበት ጊዜ የተለያዩ መታጠቢያችን መጠቀም ይኖርና ማለት ስለዚህ በተለያየ በሳሙና የምርጫ በተለያየ ነገር እግራችንን ያችን እንንታጠፍ ይከፋል ከባህራዎች ለመንሳት ከቆሻሻዎች መንሳት እንግዲህ እንታጠባለን ማለት ነው። ፀጉራችንም እንደዛው የምታጠብበት ቦታ ይኖራል ማለት ነው። የሚመች የሚመች ቦታ የራሱ ቦታ ስላለው እንግዲህ ያን ጊዜ የምንታጠብበት ቦታ ያስፈልጋል ሊኖር የሚችል ስለዚህ ያ ቦታ እንግዲህ መታጠቢያ ይባላል ማለት ነው። ከዛ በተጨማሪ እንግዲህ የሰው የሰው ልጅ የት ሊታጠብ ይችላል የሚለውን ስናይ እንግዲህ ቧንቧዎች ላይ ሊታጠብ ይችላል የተለያዩ ቧንቧዎች ይኖራሉ የተለያዩ ቧንቧዎች በመጠቀም እንግዲህ ሰው ልጅ ገደውን ሆነ የተለያዩ የሰውነት አካሎችን እንግዲህ ሊታጠብ ይችላሉ። በተጨማሪ እንግዲህ ባህር ላይ ወይም ደግሞ ሀይቅ ላይ በመሄድ እንግዲህ እየዋኘ ሊታጠብ ይችላል ልተለያዩ ሀይቆችን እየጎበኘ የተለያዩ ወንዞች የተለያየ ፏፏቴዎች ጋር እንግዲህ የሰው ልጅ ሊታጠብ ይችላል ማት ነው። ስለዚህ እነዛን በመጠቀም እየዋኘን እየተጫወትን እየተረሳስን ከጓደኞቻችን ጋር ከሆነ ሊሆን ይችላል ከተለያዩ ማህበረሰቡ ክብሮች ጋር ወይም ደግሞ ከቤተሰቦቻችን ጋር እየተጫወትን እንደተሳሳቅን የምንታጠብበት የሚገባ የመታጠቢያ ክፍል እንግዲህ ያ ሀይቅ ሊሆን ይችላል ወይም ደግሞ ሀይቅ ዳሮች ላይ ወይም ደግሞ የተለያዩ ወንዞች ላይ የተለያዩ ባህሮች ላይ እንግዲህ እይታ ልንታጠብ እንችላለን ማለት ነው። ስለዚህ እነዛን በማድረግ እንታጠባለን። ከዛ በተጨማሪ እንግዲህ ሆቴሎች ላይ የተለያዩ ገንዳዎች ይኖራሉ እነዛ ገንዳዎች ያሉበት ቦታ ላይ ወይም ደግሞ እነዛ ገንዳዎች የሚኖሩበት ቦታ ላይ እንግዲህ የተለያዩ ነገሮችን በመጠቀም የተለያዩ የዋና ልብሶች አሉ እነዛን የዋና ልብሶች በመልበስ እንግዲህ ልንታጠብ እንችላለን ማለት ነው። ስለዚህ እነዛ መታጠቢያ ይባላሉ ማለት ነው። ስለዚህ የተለያዩ ነገሮችን በመጠቀም የተለያዩ ሀሳቦችን በመያዝ እንግዲህ የምንታጣበት የምንጫወትበት እንግዲህ ያ ሀይቅ ይባላል ማለት ነው። ስለዚህ ያ እንግዲህ መታጠቢያ ማለት እንጠራዋለን በሚል ሀሳብ ልንይዘው ይገባል። መታጠቢያ ማለት እንግዲህ

ጥሬ ገንዘብ ማለት ደሞ ጥሬ ገንዘብ ማለት ደሞ ያለን ብር ማለት ነው። እንግዲህ በእጃችን የያዝነው ብር ማለትም ባንክ ቤት ያላስቀመጥነው ወይም ደግሞ በእጃችን ላይ የሚገኝ ማለትም የተለያዩ እቃዎችን ልንገዛበት የምንችል የተለያዩ ነገሮችን ልንገዛበት የምንችል በድሮ ጊዜ በተለይ ጥሬ ገንዘብ እንግዲህ በብዛት የምናገኝበት ቦታ ቢኖር እንግዲህ እጃችን ላይ ነው። እንግዲህ እጃችን ላይ ማለትም የተለያዩ ባንክ ቤቶች አሁን ለምሳሌ ጥሬ ገንዘብን ይይዛሉ ማለትም ደንበኞች የሚሰጡት ደንበኞች እንግዲህ ብር ይፈልጋሉ በዛን ጊዜ ብር ሲፈልጉ ደንበኞች ብር ሲጠይቁ ደንበኞች እንግዲህ የሚሰጡት የብር ወይም ደግሞ በጥሬ የሚያገኙት ነገር እንግዲህ ያ ጥሬ ገንዘብ በመባል ይታወቃል ማለት ነው። ስለዚህ ያ ነገር ለማግኘት የምንጠቀመው ማለትም ያ ነገር የምናደርገው ነው ማለት ነው። ስለዚህ ጥሬ ገንዘብ ማለት በብዙ ነገር ልንጠቀምበት የምንችል አንድ ማለትም የተለያዩ ነገሮችን ልንገዛበት የምንችል የተለያዩ ለሰዎች እንግዲህ በካሽ ወይም ደግሞ በምን ጥሬ የሆነ ገንዘብ ልንሰጣቸው የምንችል የተለያዩ እቃዎችን ስንገዛ ከሱቅ ሊሆን ይችላል ወይም ደግሞ ስናበጥር ሊሆን ይችላል የተለያዩ ነገሮችን ስናደርግ እንግዲህ በዋናው እቃ ማለትም ገንዘቡን ስንሰጣቸው የምናገኘው ያ ካሽ ወይም ደግሞ ጥረ ገንዘብ ይባላል ማለት ነው። እንግዲህ ጥረ ገንዘብ የሚባለው የተለያዩ የሆነ ነገሮችን ለመግለጽ የምንጠቀምበት ማለትም የተለያዩ ምን ሊሆን ይችላል ቢባል የተለያዩ ነገሮችን የምናገኝበት ነው ማለት ነው። ስለዚህ ጥሬ ገንዘብ የሚባለው ዋናው በር ማለት ነው ስለዚህ በሩን ባንክ ሜሳ እናድርግ ወይም በካሽ ሳይሆን በቸክ ሳይሆን ወይም ደሞ ባንክ ቤት የተቀመጠልን ሳይሆን በራሳችን በእጃችን የያዝነው ገንዘብ ማለት ነው። በድሮ ጊዜ እንግዲህ ሰዎች ባንክ ቤት በሌለበት ዘመን ባንክ በማይኖር በዘመን እንግዲህ ካሽን ነው የሚጠቀሙት ማለት ነው። ጥሬ ገንዘብህን ይጠቀማሉ ማለትም ያ ጥሬ ገንዘብ እንግዲህ እቃዎችን ለመግዛት የሚያገርግራቸው የተለያዩ ምግቦችን ለመግዛት የሚያገልግላቸው ለጣል እለታዊ ወይም ደግሞ እለት ተለት የሚጠቀሙበት እንግዲህ ያ ጥሬ ገንዘብ ይባላል ማለት ነው። እንግዲህ ጥሬ ገንዘብ የሚባለው ያን ለመግለጽ የሆነ አድማጭ ነው ስለዚህ የተለያዩ ሰዎች ይኖራሉ የተለያዩ ቦታዎች ይሄዳሉ ከዛ እነዛን ሰዎች እንግዲህ የሚያገኙበት ወይም ደግሞ ክፍያ የሚከፍሉበት ሁኔታ ጥሬ ገንዘብ በመባል ይታወቃል ማለት ነው። ስለዚህ ጥሬ ገንዘብ ማለት ክፍያ ይምናስካ የምናደርግበት በገንዘቡን ራሱን በመስጠት ማለት ነው ገንዘቡን ራሱን በመስጠት የምንለዋወጥበት ገንዘቡን ራሱን የምንሰጥበት ሁኔታ ጥሬ ገንዘብ ይባላል ማለት ነው። እንግዲህ ያንን በማድረግ እንግዲህ ብዙ ሰዎች በብዛት የሚጠቀሙበት አይነት ነው ማለት ነው። ስለዚህ ጥሬ ገንዘብም በመጠቀም ብዙ ጥቅሞችን ማግኘት እንችላለን ከነዛ አምስት እንግዲህ የመጀመሪያው እና ማንኛውም ጥቅም ምንድነው የሚባል እንግዲህ ምግቦችን ለመግዛት ወይም ደግሞ መጠጦችን ለመግዛት የምንጠቀምበት ነው ማለት ነው። ስለዚህ ያንን በማድረግ ያንን በማድረግ እንግዲህ ይሄን ይጠቀምበታል ማለት ነው። ስለዚህ ጥሬ ገንዘብን በመጠቀም ጥሬ ገንዘብን በመጠቀም ምግብን መግዛት ይችላል መጠጥን መግዛት እንችላለን። ከዛም አልፎ ደግሞ የተለያዩ የተለያዩ ልብሶችን ወይም ደሞ ጫማዎችን የተለያየ የምንፈልገውን ነገር እንግዲህ ገንዘብ የሚያደርገው የለም ገንዘብ ካለ በስማይ መንገድ አለ ይባላልና ያንን ነገር ሁሉ የምናደርግበት የምናሳካበት እንግዲህ አንደኛው እና ዋናኛው መንገድ ጥሬ ገንዘብ ነው ማለት ነው። ስለዚህ ጥሬ ገንዘብ በጣም ደስ የሚል የተለያዩ ነገሮችን ልናደርግበት የምንችል ዋናው ነገር ነው ማለት ነው። ስለዚህ እነዛን በማድረግ የምንጠቀምበት አንዱና ዋነኛው ነገር ጥሬ ገንዘብ ነው ማለት ነው። ስለዚህ ጥሬ ገንዘብ ብዙ ጥቅሞች አሉት ማለት ነው። እነዛን ጥቅሞች ለማግኘት እነዛን ነገሮች ለማግኘት እንግዲህ ጥሬ ገንዘብን እንጠቀማለን ማለት ነው። ስለዚህ ጥሬ ገንዘብ በጣም አሪፍ ነው ብዬ አስባለውምክንያቱም የማያደርገው ነገር የለም። ጥሬ ገንዘብ ካለ በአፋጣኝ ወይም ደግሞ በፈለግንበት ሰዓት ወደ ተለያየ ነገር ልንለወጥበት የምንችለው ማለት ነው ነገር ነው ማለት ነው። ስለዚህ የተለያዩ ነገሮችን መግዛት እንፈልጋለን ጥሬ ገንዘብ ከሌለን ግን በፍጥነት ማረግ አንችልም ማለት ነው። ያኛውን ነገር ወደ ጥሬ ገንዘብ መቀየር ይኖርብናል ማለት ነው። ሀብት ብዙ ነው። ሀብት ብዙ ነገር አለ ነገር ግን ቤትም ሀብት ነው። መኪናም ሀብት ነው። ግን እነዛን ነገሮች ወደተለያየ ነገር በፍጥነት ወይም ደግሞ በደቂቃዎች ውስጥ መቀየር አንችልም ማለት ነው። ነገር ግን እኛ ጥሬ ገንዘብ ካለን ጥሬ ገንዘቡን በፍጥነት ወይም ደግሞ በደቂቃዎች ውስጥ ወደ ፈለግነው ነገር መለወጥ መቀየር እንችላለን ማለት ነው። ስለዚህ ጥሬ ገንዘብን ለመጠቀም ጥሬ ገንዘብን ለመጠቀም ቀላላ ለመያዝ ትንሽ ቢያስቸግርም እንግዲህ ጥሬ ገንዘብን ይዘህ ጥቅም በጣም ቀላል ነው ብዬ

እሺ አልገባኝም ማለት ደግሞ የተለያዩ ሀሳቦችን ሰው ሊያስረዳን ይችላሉ። የተለያዩ ትምህርቶችን ሰው ሊያስረዳን ይችላሉ የተለያዩ ትምህርቶችን ልንማር እንችላለን። በዛ ጊዜ እንግዲህ የማንረዳው ከሆነ ወደ ውስጣችን ላይ የማይቀር ከሆነ ወይም ደግሞ ወደ አእምሮአችን የማይገባ ከሆነ እንግዲህ አልተረዳሁም ልንለው እንችላለን ማለት ነው። እንግዲህ የተለያዩ ነገሮች ሊመጡ ይችላሉ ማለትም እንግዲህ የተለያዩ ስልጠናዎችን ሰልጥነን ሊሆን ይችላል የተለያዩ ሀሳቦችን አውርተን ሊሆን ይችላል። የተለያዩ ድርጊቶችን አድርገን ሊሆን ይችላል እንግዲህ እነዛን ነገሮች ስናደርግ እነዛን ነገሮችን ስንተገብር እንግዲህ የተለያዩ ሀሳቦችን ልናወጣ ልናወርድ እንችላለን ማለትም። እንግዲህ ጥያቄው ወይም ደግሞ ጥያቄው ከከበደን ወይም ደግሞ ጥያቄውን ለመስራት ከከበድን እንግዲህ አልገባንም ማለት ነው ማለት ነው። መጀመሪያ መረዳት አለብን የሆነ ጥያቄ ለመስራት የሆነ ሀሳብን ለማስረዳት ለሰዎች ሊሆን ይችላል። ወይም ደግሞ ጥያቄዎችን ለመስራት እንግዲህ መጀመሪያ ሊገባን ይገባን ማለት ነው። እንግዲህ መጀመሪያ ገብቶን ከሆነ ያንን ነገር ተረድተነው ከሆነ ለማስረዳትም ሆነ ጥያቄዎችን ለመስራት በጣም ቀላል ነው ማለት ነው። ስለዚህ አልገባኝም ልንል የምንችለው ከተለያዩ አንፃሮች እንግዲህ አይተን ነው ማለት ነው። የተለያዩ ነገሮችን አውጥተን አወርደን የተለያዩ ጥያቄዎችን የምንሰራ ከሆነ የተለያዩ ጥያቄዎችን የማንሰራ ከሆነ የተለያዩ ጥያቄዎችን ሰዎችን ማስረዳት የማንችል ከሆነ እንግዲህ አልገባንም ማለት ነው። ስለዚህ የቤት ስራ ሊሆን ይችላል ወይም ደግሞ የክፍል ስራ እኔ ተማሪ ነኝ አሁን። የትምህርት ቤት ውስጥ አስተማሪያችን ያስተምራል አስተማሪያችን ሲያስተምር ግር ያለኝ ነገር ካለ ወይም ደግሞ ጥያቄ የፈጠረብኝ ካለ አልገባኝም አጥና ስለዚህ ጥያቄውን እናገራለሁ ማለት ነው። ቲቸር አልገባኝም ብዬ ያን ነገር ያልገባኝን ነገር አስተማሪ እጠይቃለሁ ማለት ነው። እንግዲህ ያንን ያን ጊዜ ስጠይቅ ወይም ደግሞ ስትጠይቀው አስተማሪውን ያስረዳኛል ማለት ነው። ስለዚህ የተለያዩ ነገሮችን ለመረዳት የተለያዩ ነገሮችን በቀላሉ ለመረዳት የተለያዩ ነገሮች ሀሳቦችን እንዲገቡኝ እንድረዳቸው እንግዲህ አስተማሪውን መጠየቅ ያስፈልገኛል ማለት ነው። ስለዚህ አስተማሪውን የምትጠይቀው ከሆነ አስተማሪውን የምንነግረው ከሆነ እንግዲህ ያስረዳኛል ማለት ነው። ስለዚህ ሲያስረዳኝ እነዛን ጥቅሞች አገኝበታለሁ ብዬ አስባለሁ። ስለዚህ ሰዎችን ማስረዳት እንዲችል ሰዎችንም ለሰዎች ማብራራት እንዲችል ሰዎች በብቃት ለመጠየቅ ሲጠይቁኝ እንግዲህ በብቃት ለመመለስ እንድችል እንግዲህ ነገሩ ወይም ደግሞ ሀሳቡ ሊገባኝ ይገባል ማለት ነው። ስለዚህ ያ ነገር ከገባኝ ያ ነገር ሀሳቡን ከተረዳውት ያ ነገር ሀሳቡን ከያዝኩት እንግዲህ ለመረዳት ቀላል ይሆንልኛል ማለት ነው። ስለዚህ የተለያዩ ነገሮችን መረዳት የተለያዩ ሀሳቦችን ለመያዝ የተለያዩ ሀሳቦችን ለማስረፅ እንግዲህ መጀመሪያ ነገሩ ሊገባን ያስፈልጋል ማለት ነው። እንግዲህ ያ ነገር ከገባን ያን ነገር ከተረዳነው እንግዲህ የተለያዩ ሀሳቦችን መግለጽ የተለያየ ሀሳቦችን መረዳት እንችላለን ማለት ነው። ስለዚህ የተለያዩ ጥያቄዎችን ለመስራት ሊሆን ይችላል የተለያዩ ነገሮችን ለማከናወን እንግዲህ ሊገቡን መጀመሪያ ሊገባን ይገባል ማለት ነው። ስለዚህ ነገሩ ከገባን ወይም ደግሞ ጥያቄዎቹ የሚገቡን ከሆነ ወይም ደግሞ የተለያዩ ሀሳቦችን ለማስረዳት ስንፈልግ እንግዲህ መጀመሪያ ጥያቄውን ገብቶናል አልገባንም የሚለውን እናስባለን ማለት ነው። እንግዲህ ነገሮች ካልገቡን የተለያዩ አስተማሪዎችን መጠየቅ እንችላለን ወይም ደግሞ ራሳችንን ለመስራት እንሞክራለን ከዛ ካልቻልን ደግሞ የተለያዩ ሰዎችን ለመጠየቅ እንሞክራለን። ከዛም አልፎ ደግሞ የተለያዩ እንግዲህ አሁን ዘመኑ የረቀቀበት ዘመኑ የፈጠነበት ወይም ደግሞ ዘመኑ ዲጂታል የሆነበት ነገር ነው። እና የተለያዩ ድረገፆች ላይ ገብተን መተግበራዎች ላይ ገብተን ያን ጥያቄ በማስገባት እንግዲህ በደንብ እንዲያስረዳንና በደንብ እንዲነግረን ስለ ጥያቄው እንጠይቃለን ማለት ነው። ስለዚህ ያንን በማድረግ ብዙ ጥቅሞችን የምናገኝበት ብዙ ነገሮችን የምናውቅበት መንገድ ሊፈጠር ይችላል ማለት ነው። ስለዚህ ያንን በማድረግ እንግዲህ ልንጠቀምበት የሚገባ ወይም ደግሞ ልንይዘው የሚገባ አንድ መርህ ወይም ደግሞ ሀሳብ ነው ማለት ነው። ስለዚህ አልገባኝም የሚለው ጥያቄ ጥያቄያዊ ቃል ነው። ስለዚህ ሰዎችን አልገባኝም ልንል እንችላለን የተለያዩ ነገሮችን ሲነግሩን የተለያዩ ምክሮችን ሲመክሩን የተለያዩ ትምህርቶችን ሲያስተምሩን እንግዲህ አልገባንም ልንል እንችላለን ማለት ነው። ስለዚህ በዛን ጊዜ ካልገባን በደንብ ያስረዱናል በደንብ ይመክሩናል በደንብ ያሳዩናል ማለት ነው። ስለዚህ በደንብ እንድንረዳው በደንብ የተለያዩ እውቀቶችን በደንብ እንድንይዝ የተለያዩ ጥያቄዎች ካሉ እነዛን ጥያቄዎች በመጠየቅ የተለያዩ ጥያቄዎች ከመጡብን ከተነሱብን እነዛን በመጠየቅ እንግዲህ የተለያዩ ሀሳቦችን ማስረዳት እና ማስረፅ እንችላለን ማለት ነው። ስለዚህ እነዛን ለማድረግ የተለያዩ ጥያቄዎችን በመጠየቅ እንግዲህ አለመረዳታችንን ወደ አእምሮአችን አለመግባቱን እንግዲህ የምንናገርበት አንዱ መንገድ አልገባኝም በሚለው ቃል ይሆናል ማለት ነው። ስለዚህ አልገባንም ቃልን በደንብ ያስረዱናል ይመክሩናል ያስተምሩናል ማለት ነው። ስለዚህ

እሺ ውል ማለት ደሞ ከተለያዩ ሰዎች ጋር ከተለያዩ ማህበረሰቦች ጋር ከተለያዩ ቤተሰቦች ጋር ከተለያዩ ሰዎች ጋር እንግዲህ ልንዋዋልበት የምንችል እንግዲህ ያ ወይም ደግሞ ልንስማማበት እንችል ልንስማማበት የምንችል እንግዲህ አንድ ሀሳብ ስንደርስ እንግዲህ አንዳንድ እውር ይባላል ማለት ነው እንግዲህ የተለያዩ የቤት ሽያጮች ሊሆኑ ይችላሉ ወይም ደግሞ ንግድ ሊባል ይችላል። የተለያየ አሁን ለምሳሌ አንድ ሰው እንግዲህ ቤት መግዛት ቢፈልግ ወይም ደግሞ የመኖሪያ ቤት መስጋት መግዛት ቢፈልግ ያን መኖሪያ ቤት እንግዲህ ለመሸጥ ይነሳል ማለት ነው። እንግዲህ የመሸጥ አንድ ሰው ለመሸጥ ይነሳል ለአንድ ሰው ደግሞ ለመግዛት ይፈልጋል ማለት ነው። እንግዲህ በነዛ መካከል አንዱ በአንድ ሚሊየን እሸጣለሁ ካለ ያኛው ደግሞ በአንድ ሚሊየን እገዛለሁ ብለው ይስማማሉ ማለት ነው። እንግዲህ በዛን ጊዜ ሲስማሙ የተለያዩ ምስክሮችን አብረው አሉ የተለያዩ ሰዎች በአጠገባቸው ኑረው ይስማማሉ ማለት ነው። እንግዲህ በዛን ጊዜ የተለያዩ ፊርማዎችን ይፈራረማሉ የተለያዩ ወረቀቶችን ይፈራረማሉ ማለት ነው። ከዛ ያን ነገር ሲፈራረሙ ውል ይባላል ማለት ነው። እንግዲህ ያ ነገር የተስማሙበት ሀሳብ የተስማሙበት መቼ እንደሚ ቤቱን እንደሚረከብ ሰውየው መቼ ገንዘቡን ደግሞ ያኛው እንደሚረከብ የሚረጋገጡ ማን ማን እንዳያቸው መስክር ማን እንደሆነ ቢያጭበረብር ማን ተጠያቂ እንደሚሆን እንግዲህ ያንን ነገር ብዙ ህጎችን የያዘ ወረቀትን ተጽፎ ያንን እንግዲህ ውል ይባላል ማለት ነው። እንግዲህ ሰዎች እቃን ሲሸጡ እቃም ለሚገዙ ሰው ካብረው ውል ይፈጽማሉ ማለት ነው። ከዛ በተጨማሪ እንግዲህ ውል ማለት መኪኖችን ለመግዛት የሆነ ለመሸጥ ይሆን ይችላል የተለያዩ እቃዎችን ለመሸጥ ትልልቅ እቃዎችን እንግዲህ ለመሸጥ ለመግዛት እንግዲህ ውል ያስፈልጋል ማለት ነው። እንግዲህ ያን ውል በመፈራረም ያን ውል በመፈራረም እንግዲህ ወረቀት ላይ በመጻፍ ምስከሮችን በማስቀመጥ የተለያዩ ሽማግሌዎችን በማስቀመጥ እንግዲህ ውል ይፈጸማል ማለት ነው። እንግዲ ያን ውል ከተፈጸመ በኋላ በውሉ መሰረት ያ በውሉ መሰረት ሊፈጸም ይገባል ማለት ነው። እንግዲህ ቤት የሚሸጥ ከሆነ ቤት በሁሉም አሰራር እንግዲህ ይሸጣል ማታው ስለዚህ ውሉን ጠንቅቆ ውሉን አስቦ ውሉን በማስኬድ እንግዲህ የተለያዩ ቤቶችን መሸጥ የተለያዩ መኪኖችን መሸጥ ይቻላል ማለት ነው። ስለዚህ ውል የሚባለው የምንስማማበት ሀሳብ የምንስማማበት ወረቀት የምንስማማበት ሁኔታ ያ እንግዲህ ውል ይባላል ማለት ነው። ስለዚህ ውልን ተዋውለን ተዋውለን ውልን አድርገን እንግዲህ ልን ልን ልንገዛ ልንሸጥ ይገባል ማለት ነው። ከዛ በተጨማሪ እንግዲህ ውል የሚባለው በጋብቻ ውል ይባላል ማለት ነው። የጋብቻ ውል አለ እንግዲህ ሰዎች በተለያዩ እውነታዎች ላይ እንግዲህ ይፈቃቃራሉ ይዋደዳሉ ያን እንግዲህ መዋደዳቸውን መፋቀራቸውን እንግዲህ የሚገልጹበት በትዳር ማለት ነው። እንግዲህ ሰዎች ከተዋደዱ ከተፋቀሩ በኋላ እንግዲህ ትዳር ነው የሚሄዱት ወደ ትዳር ይሄዱና የተለያዩ ትዳርን ይመሰርታሉ ማለት ነው። እንግዲህ ሁለት ጥንዶች ትዳርን ሲመሰርቱ በዛን ጊዜ የተለያዩ አልተውህም አልተውሽም ተባብለው እንግዲህ ፊርማን ይፈራረማል ማለት ነው። እንግዲህ ንብረት ካላቸው ንብረታቸውን በጋራ ለመካፈል የተለያዩ ነገሮችን እንግዲህ አብሮ ለመኖር እንግዲህ ብዙ ነገሮችን ማድረግ እንግዲህ ውልን ያስቀምጡና እንግዲህ በውላቸው መሰረት ይጋባሉ ማለት ነው። እንግዲህ እነዛ ሰዎች ተጋብተው ተጋብተው ይኖራሉ ማለት ነው። እንግዲህ ሰው ሆኖ የማይጋጭ የለም። ምናልባት እነዛ ሰዎች ቢጣሉና መፋታት ቢፈልጉ እንግዲህ በውሉ መሰረት ንብረታቸውን ተከፋፍለው በውሉ መሰረት ንብረታቸውን ለሚፈልጉት ነገር አድርገው እንግዲህ ወይም ሽጠው ሊሆን ይችላል ቤት ካላቸው ቤታቸውን ሽጠው ወይም መኪና ካላቸው መኪናቸውን ሽጠው እንግዲህ እኩል ይካፈላሉ ማለት ነው። እንግዲህ ያ የተዋዋሉበት ውል ይሆን ይችላል ማለትም መጀመሪያ ግን በውሉ መሰረት ማለትም በውሉ መሰረት ነው የሚሄደው ነገር ግን ውሉ መኪናው ለባለቤቱ ብቻ ቤቱ ለእሷ ብቻ ተብሎ ከተጻፈ እንደዛ ብቻ ይሄዳል ማለት ነው። ቤቱ ለሷ ይሰጣል መኪናው ደግሞ ለሱ ይሰጣል ማለት ነው። ስለዚህ እንደዛም የሚዋዋሉበት ነገር አለ ማለት ነው። እንግዲህ ውል በብዙ መንገድ ልናየው የሚገባ ብዙ መንገድ ላይ የምንጠቀመው በብዙ ሂደት ላይ እንደ ድርጅትም በድርጅቶች አካባቢ የምንጠቀመው እንደ ግለሰብም በግለሰብ አካባቢ የምንጠቀመው እንግዲህ በጣም ጥሩና በጣም አሪፍ የሆነ ሰዎችን የሚያስማማ ሰዎችን መፍትሄ ላይ የሚያደርስ እንዳይጣሉ ለማድረግ ጥልን ለማስቀረት የሚጠቅም እንግዲህ አሪፍ ነገር ነው ማለት ነው። ሰዎች ማጭበርበርን እንዲያቆሙ ማጭበርበርን እንዲተው እንግዲህ የሚያደርግ የሚያግዝ የሚያገዝ አንዱ መሰረታዊ ነገር ነው ማለት ነው። ስለዚህ ውሎችን በመዋዋል ውሎችን በመመስረት እንግዲህ የተለያዩ ነገሮችን መፈጸም የተለያዩ ነገሮችን ማስኬድ ይቻላል ማለት ነው። ስለዚህ ውሎችን በመዋዋል የተለያዩ ነገሮች ላይ ለመድረስ ወይም ደግሞ የተለያዩ ችግሮችን ለመፍታት የምንጠቀምበት ዋናኛና አንዱ መንገድ እንግዲህ ውል ነው

እሺ የአየር ሁኔታ የሚል ቃል ነው የመጣልኝ። እንግዲህ የአየር ሁኔታ በብዙ መንገድ ልንገልጸው በብዙ መንገድ ልናብራራው በብዙ መንገድ ልናስፈጽመው የምንችል እንግዲህ የቃል አይነት ነው። በዚህ ቃል እንግዲህ ብዙ ሀሳቦችን ማንሳት፤ ብዙ ሀሳቦችን መረዳዳት እንችላለን ማለት ነው። እንግዲህ የመጀመሪያው የአየር ሁኔታ ማለት እንግዲህ ብዙ አይነት የአየር ሁኔታዎች አሉ። ብዙ አይነት የአየር ፀባዮች አሉ ማለት ነው። እንግዲህ የአየር ሁኔታ፣ የአየር ፀባይ ተመሳሳይ ቃሎች ናቸው። እንግዲህ የአየር ሁኔታ ማለት እንግዲህ ብዙ አይነት የአየር ሁኔታዎች ሊገኙ ይችላሉ። እንግዲህ ለምሳሌ የተለያዩ የአየር ሁኔታዎች አሉ። ከነዛ ውስጥ እንግዲህ የመጀመሪያው የአየር ሁኔታ ሊሆን የሚችለው እንግዲህ ቀዝቃዛ ወይም ደግሞ ውርጭ ነው ማለት ነው። እንግዲህ የተለያዩ የአየር ሁኔታዎች አሉ። ከነዛ ውስጥ እንግዲህ የመጀመሪያው ቀዝቃዛ ወይም ውርጭ የሚባል የአየር ሁኔታ ነው። እንግዲህ ይህ የሚገኘው በአንታርቲካ ወይም ደሞ በውጭ ሀገሮች ሊገኝ ይችላል። እንደኛ አገር ደግሞ በትልልቅ ተራራዎች ላይ የሚገኝ ወይ ደግሞ በዳሽን ተራራ አካባቢ ጫፉ ላይ የሚገኝ እንግዲህ ውርጭ ወይም ደግሞ በትልልቅ ተራራዎች ላይ የሚገኝ ቅዝቃዜ ነው ማለት ነው። ስለዚህ ይህ የአየር ሁኔታ እንግዲህ በጣም ለሰዎች ለመኖር ተስማሚ ያልሆነ፤ ለእንስሳትም ለመኖር ተስማሚ ያልሆነ፤ ለእጽዋትም ለመኖር እንግዲህ ለመብቀል ተስማሚ ያልሆነ ቦታ ማለት ነው። እንግዲህ ይህ ቦታ በጣም በረዷማ የሆነ ወይም ደግሞ በጣም ቀዝቃዛ የሆነ ስለዚህ ለሰዎች ልጅ ቅዝቃዜ የማይመከርበት ማለትም የሰዎች ልጅ በቅዝቃዜ ቦታ መኖር ስለማይችሉ ሰዎች እንስሳትም እንግዲህ በቅዝቃዜ ቦታ መኖር ስለማይችሉ በዛ ቦታ የማይኖሩበት ሰዎችም እንስሳትም የማይኖሩበት ቦታ እንግዲህ ያ ውርጭ ይባላል ማለት ነው። እንግዲህ ውርጭ በጣም ቅዝቃዜ ያለው በጣም ብዙ ልብስን የሚጠይቅ ብዙ ልብስን ብንደራርብም ብዙ ልብስን ብንለብስም ብርዱን መቆጣጠር የማንችልበት በጣም መቋቋም የማንችልበት እንግዲህ ያ ቦታ ቅዝቃዜ ወይም ደግሞ ውርጭ ወይም ደግሞ ቀዝቃዛ ቦታ እንለዋለን ማለት ነው። ስለዚህ ያ አንዱ የአየር ሁኔታ አንዱ የአየር ሁኔታ ነው ማለት ነው። ስለዚህ በዛ በቀዝቃዛ ቦታ በዛ በብርድ ቦታ እንግዲህ ሰዎች ለመኖር ያቅታቸዋል ማለት ነው። ስለዚህ አንዱ የአየር ሁኔታ ምንድነው? ቢባል ቀዝቃዛ ወይም ደግሞ ውርጭ ነው ማለት ነው። ሁለተኛው ደግሞ የአየር ሁኔታ ምንድነው? ቢባል ደግሞ የሁለተኛው የአየር ሁኔታ እንግዲህ ሞቃት ነው። ሞቃት እንግዲህ በተለያዩ ሀገሮች ላይ ይገኛል። ለምሳሌ እኛ አገር በሰሀራ በረሃ አካባቢ የሚገኝ የሙቀት አይነት አለ ማለት ነው። እንግዲህ በሰሀራ በረሃ አካባቢ የተለያዩ ሙቀቶች አሉ። የተለያዩ በጣም ሞቃታማ ቦታዎች አሉ ማለት ነው። እንግዲህ ሰሀራ በረሃ እንግዲህ እንደ አፍሪካ አፋር አካባቢ ደግሞ በእኛ እሳተ ገሞራ የሚፈልቅበት በጣም ሞቃታማ የሆነ፤ በጣም የሰዎች ልጆች ለመኖር በጣም አዳጋች የሆነበት ቦታ፤ እንግዲህ በጣም ሞቃት የሆነበት ቦታ ያ እንግዲህ ምን ይባላል? ቢባል ያ እንግዲህ ሞቃት ወይም ደግሞ ሞቃታማ ቦታ በመባል ይታወቃል ማለት ነው። ስለዚህ ሰዎች እንግዲህ በሞቃታማ ቦታ ለመኖር ይከብዳቸዋል። በሰሀራ በረሃ በተለያዩ በረሃዎች አሉ። በተለያዩ በረሃዎች አሉ። በእነዛ እንግዲህ ሰዎች ለመኖር ይከብዳቸዋል ማለት ነው። እንግዲህ ያ ቦታ በረሃማ በጣም ሞቃታማ ከመሆኑ አንፃር ልብስ እንግዲህ ከለበስን በጣም ስለሚያቃጥለን በብዛት እንግዲህ እራቁታችንን የምንሆንበት ቦታ እንግዲህ ያ በጣም ሞቃት የሆነ፤ በጣም እሳተ ገሞራዎች የሚገኙበት የተለያዩ ሙቀቶች በጣም ፀሀይ የምታቃጥልበት፤ ዛፎች የሌሉበት፤ እንስሳት በብዛት የማይገኙበት ቦታ እንግዲህ ያ በረሃ ይባላል። ይባላል ማለት ነው። ስለዚህ በበረሃ ውስጥ ሰዎች መኖር ይከብዳቸዋል። በበረሃ ውስጥ ምግብ አይገኝም፤ ውሃ አይገኝም፤ መጠጥ የለም ማለት ነው። ስለዚህ እምንጠጣው አናገኝም። እምንበላው አናገኝም ማለት ነው። ስለዚህ ለመኖር ተስማሚ አይደለም ማለት ነው። ስለዚህ ለሰዎች እንግዲህ የትኛው ነው ታዳ ተስማሚ? የትኛው ነው ለሰዎች ልጆች የአየር ሁኔታ ተስማሚ የአየር ሁኔታ ቢባል እንግዲህ በጣምም ቀዝቃዛ የሆነ በጣምም ቀዝቃዛ ያልሆነ፤ በጣምም ሞቃት ያልሆነ ቦታ እንግዲህ ለሰዎች ተስማሚ ነው ማለት ነው። ስለዚህ እንደ ሚዛን እንደ ኢትዮጵያ ውስጥ አሁን ለምሳሌ እንደ ሳውዝ ዌስት አካባቢ ያሉ ሀገሮች ወይም ደግሞ ደቡብ ምስራቅ አካባቢ ያሉ ደቡብ ምዕራብ አካባቢ ያሉ አገሮች ወይም ደግሞ እንደ ሀዋሳ አካባቢ ያሉ ሀገሮች፤ እንግዲህ አዲስ አበባ አካባቢ ያሉ ሀገሮች፤ ባህርዳር አካባቢ ያሉ ሀገሮች እንግዲህ ለመኖር ተስማሚ፤ ብዙ ህዝብ የሚገኝባቸው ቦታዎች ናቸው ማለት ነው። እንግዲህ በዛ አካባቢ ብዙ ለመኖር ተስማሚ፤ ለመኖር ምቹ የሆነ እጽዋት የሚበቅሉበት እንስሳት የሚራቡበት እንግዲህ በጣም አረንጓዴያማ የሆነ፤ ሙቀትም የማይበዛበት፤ ፀሀይም የማይበዛበት፤ ቅዝቃዜም የሌለበት በዛ አካባቢ ለመኖር ምቹ የሆነ የአየር ሁኔታ ያለበት ነው ማለት ነው። ስለዚህ የሰው ልጆች ምግብ ያስፈልጋቸዋል። ምግብ እንግዲህ የሚያገኙት ከእንስሳትና ከእጸዋት ነው። እንስሳት ከሌሉ እጸዋት ከሌሉ ምግብ ማግኘት አይችልም። ስለዚህ የአየር ሁኔታው አሪፍ ከሆነ የአየር ሁኔታው ምቹ ከሆነ እንግዲህ የተለያዩ ሰዎች ምግብን ያገኛለ። ምግብን ካገኙ በዛ አካባቢ ደግሞ የሚሰሩት ነገር ስላላቸው እጸዋትን የሚዘሩ ከሆነ በዛ አካባቢ ለመኖር ተስማሚ፤ ለመኖር ምቹ፤ ለመኖር አስፈላጊ የሚሆንበት ቦታ አለ ማለት ነው። ስለዚህ በዛ ቦታ ይኖራሉ ማለት ነው። ስለዚህ አየር ሁኔታ

ዝናብ ዝናብ እንግዲህ ለብዙ ነገሮች የሚጠቅም ለብዙ ነገሮች የምናስኬድበት ማለትም ዝናብ እንግዲህ በተለያዩ ምክንያቶች ከምድር ውሃዎች ላይ ተኖ የሄደ ነገር ነው። እንግዲህ ዝናብ የሚባለው መጀመሪያ ሙቀት በሙቀት ምክንያት ሊሆን ይችላል በተለያዩ ፀሀይ ስትወጣ ሙቀት አለ በዛ ጊዜ ወይም ደግሞ ሰዎች ምግብ ሲሰሩ የተለያዩ ውሃዎችን ሲያፈሉ በተለያዩ ነገሮች እሳትን ሲያቀጣጥሉ የተለያዩ ነገሮችን እንግዲህ በሙቀት አማካኝነት ይተናል ማለት ነው። ውሃ ከምድር ላይ ይተንና ከሀይቆች ላይ ከተለያዩ ወንዞች ላይ በሙቀት አማካኝነት ይተንና ወደ ሰማይ ይሄዳል። ያ ውሃ እንግዲህ ተመልሶ በደመና አማካኝነት እዛ ይጠራቀምና አንድ ላይ ከዛ በኋላ ወደ ምድር ከእንደገና ይዘንባል ማለት ነው። እንግዲህ ያ ዝናብ ይባላል ማለት ነው። እንግዲህ ያንን ዝናብ እንግዲህ ለብዙ ነገር ልንጠቀመው የምንችለው እንግዲህ ዝናብ ለብዙ ነገር የምንጠቀመው ነው። ከነዛም ውስጥ እንግዲህ የመጀመሪያ ዝናብ የሚዘንበው መቼ ነው የሚኖረውስ? እና ስናይ እንግዲህ የተለያዩ አራት ወቅቶች አሉ። ከአራት ወቅቶች ውስጥ እንግዲህ በብዛት የሚዘንበው ዝናብ እንግዲህ በክረምት ወቅታት ነው። እንግዲህ በክረምት ወቅት እንግዲህ የተለያዩ በጣም ዝናብ የሚዘንብበት ማለትም በጣም ጭፍግፍ የሆነበት ማለትም በጣም ዝናብ የሚበዛበት ወር ወራት እንግዲህ ሶስት ወራት አሉ እነዛም ሰኔ አንዴ ነሀሴ ናቸው። በነዛ ወቅት እንግዲህ በጣም ዝናብ የሚዘንብበት በጣም ሀይለኛ ጎርፍ የሚጎርፉበት የተለያዩ ወንዞች የሚሞሉበት የተለያየ ነገር የሚፈጠርበት እንግዲህ ሳሮች የሚበቅሉበት የተለያየ እርሻዎች የሚታረሱበት ጊዜ ስለሆነ በዛን ጊዜ እንግዲህ ዝናብ ያስፈልጋል። ዝናብ እንግዲህ በዛን ጊዜ ይዘንባል ማለት ነው። ከዛ አልፎ ደግሞ የፀደይ ወራት አሉ በእነዛ እንግዲህ ትንሽ ትንሽ ይዘንባል ነገር ግን እያቆመ የሚሄድበት ወራት እንግዲህ ጸደይ ወራት ወይም ደግሞ ከመስከረም መስከረም ጥቅምት ህዳር ናቸው ማለት ነው። እነዛ የፀደይ ወራት ወይም ደግሞ አበባ የሚወጣበት አበባ የሚያፈራበት ወይም ደግሞ አፈራ አበባዎች የሚበቅሉበት እጽዋቶች የሚመለምሉበት ከዝናቡ የተረፉ ሳሮች የሚበቅሉበት በቃ እንደዛ የሚያደርጉበት እንግዲህ ዛፎች የሚያበቡበት ወራት እንግዲህ በዛን ጊዜ ጸደይ ይባላል ማለት ነው። ከዛ አልፎ ደግሞ ያለው ከህዳር ታህሳስ ጥር ያለው ደግሞ በጋ ይባላል ማለት ነው። ያ እንግዲህ የበጋ ወራት ነው በጣም ፀሀይ ያለበት ዝናብ በጭራሽ የማይዘንብበት ወራት። እንግዲህ በዛ ወቅት ዝናብ የሌለበት ቦታ ወይም ደግሞ ጊዜ እንግዲህ ያን ጊዜ በበጋ ጊዜ ነው። ከዛ አልፎ ደግሞ ሶስት ወራት ደግሞ የመጨረሻዎቹ የበልግ ወቅት ናቸው ማለት ነው። እንግዲህ በበልግ ወቅት ደግሞ ዝናብ የሚጀምርበት ዝናብ ከእንደገና ወደ ክረምቱ በጣም ሀይለኛ ዝናብ ሳይሆን ትንሽ ትንሽ ዝናብ የሚጀምርበት ዝናቦች የሚጀምሩበት ወቅት እንግዲህ በልግ በመባል ይታወቃል ማለት ነው። ስለዚህ ክረምት በአመት ውስጥ አራት ወቅቶች አሉ። ዋን አንደኛው እና ዋንኛው እንግዲህ ዝናብ የሚዘኑበት በ በክረምት ወቅት ነው ማለት ነው። እንግዲህ ክረምት የተባለው ራሱ ከዝናቡ አንፃር ከዝናቡ አኳያ ተይቶ የተሰጠ ስለሆነ እንግዲህ ዝናብ የሚዘንብበት ዝናብ በጣም የሚበዛበት ወቅት እንግዲህ በጋ ወይም ክረምት ይባላል ማለት ነው። ስለዚህ ዝናብ ማለት እንግዲህ ከዛ ሰማይ የሚወርድ ነገር ነው። ምግቦችን ለማብሰል ወይም ደግሞ እፅዋትን ለማብቀል የተለያዩ በቃ ለሰው ልጅ እንግዲህ አስፈላጊ ነገሮችን ለማብቀል በምድር ላይ እፅዋትን እፅዋትን ለማብቀል እንግዲህ የሚጠቀምበት አዘርተን አትክልትን የምናበቅልበት የሚበቅልበት እንግዲህ ዋነኛው በዝናብ ነው ማለት ነው። ስለዚህ ዝናብ ያስፈልጋል ዝናብ በጣም አስፈላጊ ነገር ነው። ያን ዝናብ እንግዲህ በመጠቀም የተለያዩ የተለያዩ ተክሎችን የምናበቅልበት የተለያዩ ተክሎችን የምናጠጣበት የተለያዩ ተክሎችን የምናለመልምበት እንግዲህ አንዱና ዋነኛው መንገድ ዝናብ ነው ማለት ነው። ስለዚህ ዝናብን በመጠቀም ዝናብን በመጠቀም እንግዲህ የተለያዩ አትክልቶችን የተለያዩ አዘርተን እንግዲህ የምናበቅልበት አንዱ መንገድ ነው። ከዛም አልፎ ዝናብ እንግዲህ የዝናብ ውሃ ብዙ ጥቅሞች አሉት። የተለያዩ ውሃው እንግዲህ ብዙ ይጠቀማል ነው። አንደኛ ልብስ ልናጥብበት እንችላለን። ዝናብ ሲዘንብ የተለያዩ አትክልት ልናጠጣበት እንችላለን። ከዛም አልፎ ደግሞ ልብስ ልናጥብበት እንችላለን። ከዛም አልፎ አጠራቅመን እንግዲህ እቃዎችን ለማጠብ ገላችንን ለመታጠብ ሰውነታችንን ለመታጠብ የምንጠቀምበት እንግዲህ የዝናብ ውሃ ነው ማለት ነው። ስለዚህ ብዙ ጥቅሞች አሉት። ብዙ ጥቅሞች አሉት። እንግዲህ ሀይቆች እንዳይደርቁ ወንዞች እንዳይደርቁ የሚያደርግ እንግዲህ በየአመቱ እየመጣ የሚያድሳቸው እንዳይደርቁ የሚያደርጋቸው እንግዲህ በክረምቱ ዝናብ ነው ማለት ነው። ስለዚህ ዝናብ በሚዘንብበት ጊዜ ወንዞች ይሞላሉ ሀይቆች ይሞላሉ ስለዚህ እነዛ እንዲሞሉልን እንዳይጠፉብን ውሃ በአለማችን ላይ እንዳይጠፋ የሚያደርግ እንግዲህ አንድ ሂደት ነው ማለት ነው። ስለዚህ ዝናብ በጣም አስፈላጊ በጣም ጥሩ የሆነ ነገር ማለት ነው። ዝናብ ከሌለ የሰው ልጆች መኖራችን ዝናብ ከሌለ የሰው ልጆች ምግብ ያስፈልጋቸዋል። ምግብ ከሌለ የሰው ልጆች መኖር አይችሉም። ስለዚህ ምግቦች ደግሞ የሚመጡት ከዝናብ ነው። ከዝናብ ዝናብም በዝናብ ያበቅላል ዝናብና ፀሀይን እንግዲህ ፈጣሪያችን አውጥቶልናል። ስለዚህ በነዛ አማካኝነት በዝናብ

ፕሮግራም ማለት እንግዲህ የተለያዩ ፕሮግራሞችን ልናዘጋጅ እንችላለን የተለያዩ ፕሮግራሞችን ልናወጣ እንችላለን የተለያዩ ፕሮግራሞችን ልናስቅድ እንችላለን እንግዲህ የተለያየ ፕሮግራም አለ። ከነዛም ውስጥ እንግዲህ የመጀመሪያው ፕሮግራም ሊሆን የሚችለው ማለት ፕሮግራም ይገኛል። እንግዲህ የተለያየ ፕሮግራም ሊኖር ይችላል ቀን እዛ ውስጥ እንግዲህ የመጀመሪያው ፕሮግራም ምንድነው? ብንል እንግዲህ የትምህርት ቤት ፕሮግራም አለ። እንግዲህ ትምህርታ ተማሪዎች ሲማሩ ተማሪዎች ትምህርትን ሲማሩ ተማሪዎች ለእውቀትን ለመገብየት ስልጠናዎችን ለመሰልጠን የተለያዩ ትምህርቶችን ሊማሩ ይችላሉ። የተለያዩ እውቀቶችን ለማገኘት እንግዲህ የተለያዩ ትምህርቶች ያስፈልጓቸዋል እና እነዛን ትምህርቶች ሲያገኙ እነዛን ትምህርቶች ለመማር እንግዲህ ፕሮግራም ያስፈልጋል። እንግዲህ የትምርት ቤቱ እንግዲህ ዳይሬክተሮች ሀላፊዎች የተለያዩ ሰዎች እንግዲህ ኖር ፕሮግራም ያወጣሉ ማለት ነው። እንግዲህ እነዛን ፕሮግራሞች በማውጣት እነዛን ፕሮግራሞች በማቀድ እንግዲህ የትምህርት ፕሮግራሞችን ያወጣሉ። እንግዲህ ለምሳሌ የተለያዩ ትምህርቶችን እንግዲህ እንማራለን ማለት ነው አሁን በትምህርት ቤታችን። በሳምንት አምስቱን ቀን እንማራለን በዛ ቀን እንግዲህ ጠዋት ጠዋት እንግዲህ ከሁለት ሰዓት እስከ አራት ሰዓት አንድ ትምህርት ከአራት ሰዓት ደግሞ እስከ ስድስት ሰዓት ደግሞ አንድ ትምህርት እያደረግን እንግዲህ እንማራለን ማለት ነው። ያን ስንማር እንግዲህ ይሄ ፕሮግራም ነው ማለት ነው። በዛ ሰዓት አስተማሪዎች ይመጣሉ በዛ ሰዓት አስተማሪዎች እናገኛለን ስለዚህ በዛ ሰዓት ብንሄድ በዛ ሰዓት ብንገባ ትምህርት ቤት እንግዲህ ትምህርቶችን እናገኛለን ማለት ነው። ስለዚህ ያለ ለምንድን ይጠቅመናል? ተማሪዎች እንዳይቀሩ አስተማሪዎችም እንዳይቀሩ ፕሮግራሙን ተከትለው ይመጣሉ ማለት ነው። ስለዚህ የፈተና ፕሮግራም ሊኖር ይችላል የተለያዩ የሚድ የፋይናል የመጨረሻ ዋና ፈተና ፕሮግራሞች ይሆናሉ ማለት ነው። እንግዲህ የምግብ ፕሮግራሞችም አሉ እንግዲህ የምግብ ፕሮግራሞቹ ጠዋት ቁርስ አለ። ከዛ ምሳ ምሳ አለ እራትም ስለዚህ እነዛ ፕሮግራሞች ናቸው። አሁን ከያንንና አርፈደን ወይም ደግሞ በዛ ሰዓት ከቀረን ምግብ አናገኝም ማለት ነው። ስለዚህ ትምህርትን በፕሮግራሙ መሄድ አለብን። ሁሉንም ነገር እንግዲህ በፕሮግራም ማድረግ አለብን ማለት ነው። ሰው ልጅ እንግዲህ ሲኖር በእቅድ እና በፕሮግራም ሊኖር ይገባል ማለት ነው። ምክንያቱም እቅድ የማይኖር ከሆነ በፕሮግራም የማይኖር ከሆነ ሰአቱን ያላግባብ ያባክናል ሰአቱን በተለያዩ ነገሮች ላይ ሲያደርግ ያባክናል። እና እነዛ ነገሮችን ላለማድረግ እነዛን ነገሮችን ሰአቱን በአግባቡ ለመጠቀም ሰአቱን ለመቆጠብ ሰአቱን በስርዓት ለመያዝ እንግዲህ። በአግባቡ ተምሮ በአግባቡ ወደ ቤቱ ለመሄድ እንግዲህ የተለያዩ ሰአቶችን መጠቀም ያስፈልገዋል ማለት ነው። ስለዚህ ፕሮግራሞችን የሚጠቀም ከሆነ ግን ጥፋቶችን አያጠፋም የተለያዩ ችግሮች አይደርሱበትም ማለት ነው። ስለዚህ የትምህርት ቤቶች ፕሮግራሞችን በማክበር በነሱ በመሄድ በነሱ በመማር ውጤታማ ውጤት እንደ የተሻለ ውጤትን መስራት አቅሙን ይጨምራል ማለት ነው። ስለዚህ የፕሮግራሞችን ይከተላል እንደ ድርጅትም ደግሞ የተለያዩ ድርጅቶች አሉ እነዛ ድርጅቶች እንግዲህ የራሳቸው የገቢ መሰብሰቢያ ፕሮግራም ይኖራቸዋል። የተለያዩ የሰዎችን የማሰልጠኛ ፕሮግራም ይኖራቸዋል የተለያዩ ስለሰራው የሚናገሩበት ትእዛዛትን የሚያዙበት እንግዲህ የተለያዩ ስብሰባዎችን ማለትም ፕሮግራሞችን ያዘጋጃሉ ማለት ነው። ስለዚህ እነዛን በማዘጋጀት ፕሮግራሞች እንግዲህ በብዙ አይነት መንገዱ ሊከናወኑ ይችላሉ። የልደት ፕሮግራም አለ የሰርግ ፕሮግራም አለ የተለያዩ የለቅሶም ፕሮግራም አለ ማለት ነው። ስለዚህ እነዛን ፕሮግራሞች ለማስቀየር እንግዲህ የተለያዩ ህይወትን የህይወት አንድ ክፍል ስለሆኑ እንግዲህ እነዛ ነገሮች ፕሮግራሞች እንግዲህ ብዙ ነገሮችን የያዘ ነው ማለት ነው። ስለዚህ በአለማችን ላይ የሚገኘው ነገር ሁሉ እንግዲህ ሁሉም ነገር ማለት ይቻላል በፕሮግራም የሚካሄድ ነው ማለት ነው። ስፖርቶችን ብንል ስፖርት ውድድሮች በፕሮግራም ኳስ ጨዋታዎች በፕሮግራም ሩጫዎች በፕሮግራም። የተለያዩ ሁኔታዎች ራሱ በፕሮግራም በቃ ሁሉም ነገር አለማችን ላይ በፕሮግራም የሆነበት ነው ማለት ነው። ስለዚህ ነገር ግን በፕሮግራም የማይሆን ከሆነ አንዱ ሲገኝ አንዱ ይቀራል አንዱ ሲመጣ አንዱ ይቀራል። እንደዛ ሲሆን ይበላሻል ማለት ነው። ያሰብነውን ነገር ማሳካት አንችልም። ያሰብነውን ነገር ላይ ለመድረስ ያሰብነውን ነገር ላይ ለመድረስ እንግዲህ የተለያዩ ፕሮግራሞችን ማውጣት የተለያዩ ሀሳቦችን ማሰብ ያስፈልጋል ማለት ነው። ስለዚህ ደና ፕሮግራሞችን ማውጣት ደህና ፕሮግራሞችን ማከማቸት ደህና ፕሮግራሞችን ማውጣት ያስፈልጋል ማለት ነው። ስለዚህ አሪፍ ፕሮግራም የምናወጣ ከሆነ አሪፍ ስራን መስራት እንጂ እንችላለን አሪፍ ፕሮግራም የምናወጣ ከሆነ አሪፍ ችሎታ ሊኖረን ይችላል ማለት ነው። ስለዚህ ትርፋማ ለመሆን ውጤታማ ለመሆን በህይወታችንም ከሆነ በተለያዩ ነገሮች እንግዲህ ፕሮግራምን አውጥተን ብንመራ በፕሮግራማችን ብንመራ በፕሮግራማችን ብንሄድ እንግዲህ የተሻለ ውጤትን የምናገኝበት የተሻለ እውቀት የምናገኝበት አሪፍ ሀሳብ ነው ብየ አስባለሁ። ስለዚህ ፕሮግራሞችን ማውጣት ያስፈልጋል። ፕሮግራሞችን በአግባቡ ማስኬድ አውጥቶ ብቻ መተው ሳይሆን በአግባቡ በስርዓት ማስኬድ እንግዲህ ፕሮግራሞችን ጠቃሚ ነው ብዬ አስባለሁ ማለት ነው። ስለዚህ ፕሮግራም

ልብስ ልብስ እንግዲህ ብዙ ነገሮችን ልናደርግበት የምንችል ብዙ ነገሮችን ልምንጠቀምበት የምንችል ነው ማለት ነው። እንግዲህ ልብስ በብዛት የምንጠቀመው የመጀመሪያ ጥቅሙ ምንድነው? ቢባል እንግዲህ ሰውነታችንን ለመሸፈን ሰውነታችንን እንግዲህ ፈጣሪ ሲፈጥረን ልብሰን እንድንለብስ ፈቅዶልናል። እንግዲህ ልብሶችን በመልበስ ሰውነታችን መሸፈን ልብሶችን በመልበስ እንግዲህ ከመራቆት የምንድንበት እንግዲህ አንዱ መንገድ ነው ማለት ነው። ስለዚህ ልብሶችን በማድረግ ልብሶችን በመልበስ የተሻለ ውበትን ማምጣት እንችላለን። ከዛም አልፎ ደግሞ የተሻለ ነገርን ማድረግ ከተለያዩ ነገሮች መዳን እንችላለን። ለምሳሌ እንግዲህ ብርድ ሊመጣብን ይችላል ሙቀት ሊመጣብን ይችላል ከነዛ ነገሮች እንግዲህ የምንድነው ልብሶችን ስንለብስ ነው ማለት ነው። እንግዲህ ልብስ የምንለብስ ከሆነ ልብሶችን የምናደርግ ከሆነ እንግዲህ የተለያዩ ብርዶችን መቋቋም እንችላለን ማለት ነው። ስለዚህ ብርድ የሚበርደን ልብስ ካለበስን ነው። ብርድ እንዳይመታን የተለያዩ ነገሮች እንዳይመቱን እንግዲህ ልብሶችን መልበስ ልብሶችን ማድረግ ይጠበቅብናል ማለት ነው። ስለዚህ ልብሶችን ለመልበስ ልብሶችን ለማድረግ እንግዲህ ልብሶችን መግዛት ያስፈልገናል። እንግዲህ ልብሶችን ከተለያዩ ቦታዎች ልንገዛቸው እንችላለን ልብሶችን ከተለያዩ ሁኔታዎች ልናገኛቸው እንችላለን። እንግዲህ እነዛን ልብሶች ገዝተን እነዛን ልብሶች አግኝተን እንግዲህ የተለያዩ ሁኔታዎችን አመቻችተን ልብሶችን ከገዛን በኋላ እንግዲህ ልብሶችን በመጠቀም የተለያዩ ከብርድም ልንድን እንችላለን። ከተለያዩ ነገሮች የምንድንበበት አዋን አንዱና ዋነኛው መንገድ ነው ማለት ነው። ስለዚህ ልብስ ለብዙ ነገሮች ይጠቅማል። አንደኛ ለ ከብርድ ለመከላከል ራሳችንን ከብርድ ለመከላከል የምንጠቀምበት አንዱና ዋነኛው መንገዱ ነው። ሁለተኛ ደግሞ ልብሶችን እንግዲህ በመስፋት ልብሶችን በማምረት ልብሶችን ለተለያዩ ድርጅቶች በማስረከብ ሊሆን ይችላል። የተለያዩ ልብሶችን እንግዲህ በማምረት መሸጥ እንችላለን ማለት ነው። ስለዚህ የተለያዩ ድርጅቶች ሲራከቡን የተለያዩ ሰዎች ሲገዙ ልብሶችን እንግዲህ ገንዘብ እናገኛለን ማለት ነው። እንግዲህ በዚህ አለም ስንኖር ገንዘብ የማያደርገው ነገር የለም። ገንዘብ በጣም ጠቃሚ ነገር ነው። ገንዘብ በጣም አስፈላጊ ነገር ነው። ስለዚህ ገንዘብ በገንዘብ ልናደርግባቸው የምንችለውን እንግዲህ እንድናደርግ ልብሶችን ሽጠን ገንዘብ ማግኘት ይኖርብናል ማለት ነው። ስለዚህ ልብሶችን በመሸጥ ልብሶችን በማጠራቀም ልብሶችን በማከፋፈል እንግዲህ ለተለያዩ ድርጅቶች በመስጠት ሊሆን ይችላል። የተለያዩ ፋብሪካዎችን በመስራት ልብሶችን ካመረትን በኋላ እንግዲህ የተለያዩ ገቢዎችን እናገኛለን ማለት ነው። ስለዚህ ትርፋማ እንሆናለን ውጤታማ እንሆናለን ለህይወታችን የምንፈልገውን ነገር ማድረግ እንችላለን ማለት ነው። ከዛ በተጨማሪ እንግዲህ ቤተሰቦቻችንን የምንረዳበት ቤተሰቦቻችንን የምናግዝበት አንዱ መንገድ ነው ማለት ነው። ከዛም አልፎ ለሀገር የምንጠቅምበት ለሀገር የተለያዩ ተቋማትን የምናበርክበት የተለያዩ ድርጅቶችን ሀገራችንን የምናሳድግበት አንዱ መንገድ ነው። ከዛም አልፎ ደግሞ ለሀገር ልጆች ወይም ብሎም ለውጭ ሀገር ሰዎች እንግዲህ የስራ እድልን የምንፈጥርበት የስራ ሁኔታን የምናከማቸው የስራ እድልን የምንፈጥርበት አንዱ መንገድ ነው ማለት ነው። ስለዚህ የስራ እድሎችን የምንፈጥርበት የስራ ልብሶችን ለብሰን የምንዋብበት የልብሶችን በመልበስ የተለያዩ ውጤቶችን የምናገኝበት እንግዲህ አንዱ የስራ እድል ወይም ደግሞ የስራ አይነት ነው ማለት ነው። ስለዚህ ይሄን ስራ በመስራት ይሄን ስራ በመተግበር ይሄን ስራ በማከራወን እንግዲህ የተለያዩ ጥቅሞችን የምናገኝበት የተለያዩ ጥቅሞችን የምና የምናመለክ የምናመለጽ በት እንግዲህ አንዱና ዋነኛው መንገድ ስራ ወይም ደግሞ ልብስ በመልበስ ወይም ደግሞ ልብስን በማምረት ሊሆን ይችላል። ስለዚህ ልብስን ማምረት በጣም ይጠቅማል። ልብስን መልበስም ብዙ ጥቅሞች አሉት ማለት ነው። እንግዲህ ከተለያዩ ቆሻሻዎች ከአቧራ ሊሆን ከተለያዩ ቆሻሻዎች እራሳችንን ለማዳን አንድም ለተለያዩ ከብርዶች ለመዳን ሁለት ሁለት ሶስተኛው ደግሞ ከተለያዩ እርቃንን ከመሄድ በሰዎች ዘንድ እርቃንን ስንሄድ እያሳፍራል ስለዚህ ከዛ እፍረት የምንድንበት ልብስን በመልበስ እና ልብስን ለብሰን ውበትን ለማግኘት የምንጠቀምበት እንግዲህ አንዱና ዋነኛው መንገድ ልብስ ነው ማለት ነው። ስለዚህ ልብስ ለሰው ልጆች መሰረታዊ ነገር ነው። ለሰው ልጆች መሰረታዊ አስፈላጊ ነገር ከሚባሉ ከምግብና ከመጠለያ እኩል የሚታይ እንግዲህ ልብስ ዋነኛውና አንዱ ልብስ ነው ማለት ነው። ስለዚህ ልብስን በመልበስ የተለያዩ ጥቅሞችን የምናገኝበት ልብስን በመልበስ የተለያዩ ነገሮችን የምናገኝበት ነው ማለት ነው። ስለዚህ የተለያዩ ልብሶችን በመልበስ የተለያዩ ጉድ ጥቅሞችን የምናገኝበት ማለትም የተለያዩ ገንዘቦችን ልንሰራበት የምንችል አንድም የተለያዩ ከበሽታ ልንድንበት የምንችል ምክንያቱም ብርድ ሲመታን በሽታ ይይዘናል። ከነዛ ልንድንበት የምንችል። ከዛም አልፎ ደግሞ ውበትን ልናገኝበት የምንችል የሰው ልጅ የተለያዩ ልብስዎችን ሲለብስ ውበቱ ይጨምራል ውበቱ ያማረ ይሆናል። ስለዚህ ያንን ነገር ለማምጣት ከዛም አልፎ ደግሞ በሰዎች ዘንድ እንግዲህ ክብርን ለማግኘት ማለትም የሚራቆት ሰው ክብር የለውም። የሚራቆት ሰው የተዋረደ ሰው ነው ማለት ነው። ስለዚህ ውርደትን ከራሳችን ለማራቅ ውርደትን ከራሳችን ለማራቅ እንግዲህ ልብሶችን ለብሰን ልንታይ ይገባል ማለት ነው።